እሺ አመሰግናለሁ የትኛውን የቀኑን ሰዓት ትወዳለህ ነው እሚለው? ከቀኑ ሰዓታት ውስጥ ከጠዋት ያለው ወይንም ከሁለት ሰዓት ተኩል እስከ አምስት ሰዓት ያለው ጊዜ። እኔ በኩል ተመራጭ ሰዓት ነው ወይንም ደስ እሚለኝ ሰዓት ነው እሚሆነው። ለምን ብዙ ስራዎችን እምንከውንበት ሰዓት ስለሆነ ነው የጠዋቱ ሰዓት ከ ቀደም ብዬ ያነሳሁት ሰዓት ማለት ነው። ሌሎች ስራዎች ወደ ዋና ስራችን እምንመለስበት ሰዓት ነው። ሁለተኛም ስራዎቻችን በውጤታማነት የምንከውንበት ወይም እምንፈጽምበት ሰዓት ነው እሚሆነው። ከዚህ በተጨማሪ ደግሞ የቀኑ በተለይ ቢሮ ውስጥ የምንሰራቸው ስራዎች ካሉ የቀኑን ስራዎች የምንጀምርበት ሰዓት ስለሆነና ብዙ ሰዎችንም የምናስተናግድበት ጊዜ ስለሆነ በአብዛኛው ይሄ የጠዋቱ ሰዓት ከ ሁለት ሰዓት ተኩል እስከ አምስት ሰዓት ያሉ ተመራጭ ነው እሚሆነው። በውጤታማነት ደረጃ ስንመዝነው የተሻለው ሰዓት ይሄ ነው እሚሆነው። ለምን ከስራ ወደ ስራ አይደለም የምንመጣው። ሌሊት ላይ በእንቅልፍ አሳልፈን ከዛ በኋላ ተመልሰን ወደ ሌሎች ስራዎች ወይንም ወደ ውሎ ስራችን የምንመለሰው ማለት ነው። ስለዚህ አንደኛ ከድካም አይደለም የምንመጣው ከእረፍት ነው እምንመጣው። አንድ ሰው ደግሞ ከእረፍት መጣ ማለት ስራውን በውጤታማነት መስራት ይችላል ስራውን በአጭር ጊዜ ውስጥ መስራት ይችላል። በቅርብ ዊጤታማነት እና በአጭር ጊዜ ውስጥ መስራት ከቻለ ደግሞ በስራው ስኬታማ ይሆናል ማለት ነው። ነገር ግን ወደ ከሰአት ያለው ሰዓት ወይንም ከድካም በኋላ እሚኖረን ሰዓት ከምሳ በኋላ በተለይ እሚኖረው ሰዓት አብዛኛው ሰው ደከም እሚልበት ሰዓት ነው ብዬ ነው እማስበው በእኔ ግምት ለምን ቢባል። ብዙ ምክንያቶችን ልናነሳ እንችላለን አንደኛው ጠዋት በምንሰራቸው ስራዎች ጉልበታችንን እንጨርሳለን። ስለዚህ በቂ ጉልበት አይኖረንም ለከሰአት ስራ ለመስራት። ሁለተኛ ድካም ይኖራል። ድካም ይኖራል ከስራ ወደ ስራ ስለሆነ የምንገባው። ሶስተኛው ሰዓቱ በራሱ በጣም ሞቅ እሚልበት ሰዓት ነው። ከሰአቱ ከሰአቱ ሰዓት በአብዛኛው ማለት ነው እንደዚህ ሙቀቱ በራሱ እሚፈጥረው የራሱ የሆነ ድካም አለ። እዚህ ላይ ደግሞ ስራ ሲጨመርበት ሙቀቱና ስራው አንድ ላይ እማይሄዱበት ሁኔታ ይኖራል ማለት ነው። ስለዚህ ከሰአቱ ሰዓት ብዙም የምወደው ሰዓት አይደለም። ነገር ግን በጠዋት ያለው ወይንም ቀደም ብዬ እንዳነሳሁት ከሁለት ሰዓት ሁለት ሰዓት ተኩል ጀምሮ እስከ አምስት ሰዓት ያለው ሰዓት እምወደው ሰዓት ነው ወይንም እኔ ተመራጭ ሰዓት ነው። ብዙ ስራዎችን እምከውኑበት ስራዎችን በአጭር ጊዜ የምፈጽምበት ስራዎችንም ስሰራ በዋናነት ውጤታማ እምሆንበት ሰዓት ቀደም ብዬ ያነሳሁት ሰዓት ነው። ለዚህ ደግሞ ብዙ እና ተያያዥ ምክንያቶችን ለማንሳት እንችላለን። ለምን ይሄን ሰዓት እንደመረጥኩ እና ለምን ሰዓት ይሄን እንደወደድኩ ይሄን ነው ለማለት እምፈልገው አመሰግናለሁ

እሺ አመሰግናለሁ በልጅነትህ የምትወደው ጨዋታ ምንድነው ነው የሚለው? አዎ የልጅነት ሰዓት እንደሚታወቀው ብዙውን ሰዓት ወይንም ብዙ ጊዜያችንን በጨዋታ ነው የምናሳልፈው። የተለያዩ አይነት ጨዋታዎች ይኖራሉ በልጅነት ምንጫዋታቸው ያ ማለት ሰው የማይፈልጉ ወይንም በጋራ ልንጫወታቸው የማንችላችሁ በግል የምንጫወታቸው ጨዋታዎች ይኖራሉ። ከዛ አለፍ ስንል ደግሞ በጋራ ወይንም ቡድን ፈጥረን ቡድን ፈጥረን ሶስት አራት ሁነን ከዛ በላይ ሆነን ሰብሰብ ብለን አንድ ላይ የምንጫወታቸው ጨዋታዎች ይኖራሉ። ብዙ ብዙ ጊዜያችንን ግን የምናሳልፈው እንደሚታወቀው የተለያዩ ጨዋታዎችን በመጫወት በልጅነት ጊዜ ከእነዚህ ጨዋታዎች መካከል ደግሞ እንደየፍላጎታችን የምንመርጠው ወይንም የምንወደው ጨዋታ ይኖራል የሚያስደስተን ስንጫወት የሚያስደስተን ጨዋታ ይኖራል። ይሄ ከሰው ሰው ይለያያል እንደሚታወቀው ሁለት ሰዎች ብናይ የሚኖራቸው የጨዋታ ምርጫ ተመሳሳይ የሚወዱት አይነት የጨዋታ አይነት ተመመሳሳይ አይሆንም። የተለያየ አይነት ጨዋታ የሚመርጡበት ሁኔታ ይኖራል። ወደ እኔ ስመጣ ምንድነው? በልጅነት ምወደው ጨዋታ የነበረው በዋናነት ኳስ ጨዋታ ነው የምለው ኳስ ጨዋታው ምናልባት በመደበኛነት አሁን ላይ እንደሚሄዱ አይነት ጨዋታ ላይሆን ይችላል። ያ ማለት አስር ተጫዋች አንድ በረኛ አድርጎ ቡድን ፈጥሮ ሁለት ቡድኖች ዳኛ ተመድቦ ላይሆን ይችላል የጨዋታው አይነት። ነገር ግን ቁጥሩ ሳይበዛ በተገኘው ሰው ሶስት አራት ሰው ሁኖ አንድ ቡድን በተቃራኒው ይሄ ቡድን ፈጥሮ ሁለት ቡድኖችን የሚፎካከሩበት ሁኔታ ይኖራል። ያ ማለት በተቃራኒ ሆኖ የሚፎካከሩበት ሁኔታ ይኖራል። ከዛ በኋላ ሁለቱም ለማግባት ጥረት ያደርጋሉ አሸናፊው ሰው ባማሸነፍ ደስተኛ ይሆናል። በተለይ ደግሞ ከመሸነፍም አልፎ ጎል የሚያስቆጥር ተጫዋች ካለ ለዛ ቡድን ውስጥ ደግሞ የበለጠ ደስተኛ የሚሆንበት ሁኔታ ይኖራል ማለት ነው። ነገር ግን ብዙ ጨዋታዎች ይኖራሉ። ከእነዚህ ውስጥ በዋናነት እግር ኳስ ጨዋታ መጫወት አንደኛው እምወደው ጨዋታ ነው። ሌላኛው ደግሞ ከመጫወትም ባለፈ ደግሞ እግር ኳስን መመልከት እግር ኳስን ሜዳ ላይ ሊሆን ይችላል ወይንም ደግሞ ከሜዳ ውጪ በየተለያዩ እግር ኳስ የሚተላለፍባቸውን ጣቢያዎች ተጠቅሞ ደግሞ እግር ኳስ መመልከትም አንደኛው የሚያዝናናኝ አይነት የጨዋታ ዘዴ የነበረው የምወደው ጨዋታ ነበር ማለት ነው። ስለዚህ በዋናነት መወደው ጨዋታ የነበረው እግር ኳስ መጫወት ወይንም ደግሞ የኳስ ጨዋታዎችን የሚደረጉ ፉክክሮችን እነዚህን መመልከት ነው ማለት ነው። በዋናነት አመሰግናለሁ

ምን አይነት የሙቀት መጠን ትመርጣለህ የሚል ነው እኔ መወያያ መነሻ ሀሳብ ሙቀት መጠን በጣም ቀዝቃዛ ሲሆን የማይመከርም እንደሚታወቀው በጣም ሞቃት ሲሆንም አይ አይመከርም ነገር ግን ደግሞ አንዳንድ ጊዜ በጣም ቀዝቃዛ እና ሙቀት የምናወዳድርበት ሰዓት እንደየሰው ምርጫ ይለያያል ነገር ግን በጣም ሙቀት ከሚሆን ይልቅ ቀዝቃዛ አየር እመርጣለሁ በእኔ በኩል ማለት ነው። ለምን? ሙቀት ሲሆን ለመንቀሳቀስም ትንሽ ያስቸግራል ስራዎችን ለመስራትም ያስቸግራል። በቀን ተቀን ምንከውናቸውን የተለያዩ አይነት ስራዎች ለመፈጸም ስለሚያስቸግር በዋናነት ከበጣም ሞቃት ከሚሆን ይልቅ ቀዝቃዛ አየር ይመረጣል ነገር ግን ደግሞ በጣም ሞቃትም ከሚሆንና በጣም ቀዝቃዛ ይልቅ መራጭ ሙቀት መጠን ነው ብዬ የማስበው መካከለኛ የሚባለው መካከለኛ የሚባለው ሰላሳ እስከ ሰላሳሁለት፣ ሰላሳሶስት ዲግሪ ሴልሼስ ድረስ ያለው የሙቀት መጠን አብዛኛው ተመራጭ ነው ብዬ ነው። የማስበው ለምን ሁለቱም አይነት እሳቤዎች አሉ ያ ማለት በጣም አይቀዘቅዝም ወይንም በጣም ቀዝቅዞ የምፈልገውን ስራዎች ለመከወን አያግደንም። ከዚህ በተቃራኒው ነው በጣም ሞቅ ብሎም ከምንከውናቸው ስራዎች አያግደንም ማለት ነው። ነገር ግን ደግሞ መካከለኛ የሚባለው ወይንም ከሰላሳ እስከ ሰላሳ ሶስት ሊግሪ ሴልሺየስ ያለው የሙቀት መጠን በምናይበት ሰዓት ሙሉ ሰዓቱ በዛ ልክ ሙቀት መጠን ላይኖረው ይችላል። በዛው ልክም ደግሞ ቀዝቃዛ ላይሆን ይችላል። ምንድነው የሚሆነው ተመጣጣኝ ነው የሚሆነው። ያ ማለት በጣም ሞቃት የሚሆንበትን ቀ ጊዜ አለ ሰአቶች አሉ። ከቀን ውስጥ ምናልባት ከሰባት ሰዓት ከስምንት ሰዓት ጀምሮ ያለው ሰዓት ከአስር ሰዓት እስከ አስር ተኩል የምንመጣበት ጊዜ ሙቀቱ ከባድ ነው የሚሆነው። ነገር ግን ደግሞ ወደ ጠዋት እስከ ስድስት ሰዓት እስከ ሰባት ሰዓት በምናይበት ሰዓት በአንጻራዊነት ደግሞ ተመጣጣኝ የሆነ ለመንቀሳቀስም የማይከብድ ስራዎችን ለመስራት የማያቸግር አይነት የሙቀት መጠን ይኖራል ማለት ነው። ስለዚህ በጣም ቀዝቃዛ ሲሆን አይወደድም። በጣም ደግሞ ከሚፈለገው በላይ ወይም ከልክ በላይም ደግሞ ሞቃትም ሲሆን ተመራጭ አይሆኑም። በሁለቱ መካከል ያለ የሙቀት መጠን ያ ማለት ወይን አደጋ የሚባለው አይነት የሙቀት መጠን ወይንም ደግሞ በጣም ያልቀዘቀዘ በጣም ሞቅ ያላለ ነገር ግን መካከለኛ ደረጃ ላይ ያለ ሙቀቱም ተመጣጣኝ ቅዝቃዜውም በጣም የተጋነነ ያልሆነና ሁለቱን ያመጣጣነ ወይንም ሙቀት ቅዝቃዜውንም ያመጣጠነ የሙቀት መጠን ወይንም የ አጠቃላይ የሙቀት መጠን ተመራጭ ነው ብዬ ነው የማስበው አመሰግናለሁ።

እሺ አመሰግናለሁ አዳዲስ የስራ ግንኙነቶች ትፈጥራለህ የሚል ነው መነሻ ሀሳቡ አዳዲስ የስራ ግንኙነቶች አዎ እፈጥራለሁ መፈጠርም አለባቸው ብዬ አስባለሁኝ። ለምን አንዳንድ ጊዜ ሰው አንድ ስራ ላይ ለረጅም ጊዜ መቆየት አለበት ብዬ አላስብም። ለምን ቢባል ለውጦች ያስፈልጋሉ ከጊዜ ጊዜ ያ ሰው እራሱን በትምህርት ማሻሻል አለበት። በስልጠና ማሻሻል አለበት በተለያዩ ነገሮች ራሱን እያሻሻለ መሄድ አለበት። ይሄን እያሻሻለ ወይንም ራሱን እያሻሻለ በሄደ ቁጥር ደሞ ምን ይፈጠራል? ብቁ እየሆነ ስራዎችን ለመስራት ብቁ እየሆነ ራሱን እያሻሻለ ስራዎችን በአጭር ጊዜ ውስጥ መከወኑን መፈጸም እየቻለ ስራዎችን በውጤታማነት መፈጸም እየቻለ የሚሄድበት ሁኔታ ይፈጠራል። ስለዚህ አዳዲስ የስራ ግንኙነቶች እየተፈጠሩ ይመጣሉ ማለት ነው። ይሄ ግን የሚፈጠሩት መቼ ነው? አንድ ሰው በትምህርት ራሱን ብቁ ሲያደርግ አንድ ሰው በስልጠና ራሱን ብቁ እያደረገ በመጣ ቁጥር አዳዲስ የሆኑ የስራ ግንኙነቶች እየተፈጠሩ ይሄዳሉ ማለት ነው። ለምን ሰውም እየፈለገው ይመጣል ማለት ነው። ያንን ሰው ሰውም ጊዜ ጊዜ እየፈለገው ይመጣል እየፈለገው መጣ ማለት ደግሞ የስራ እድሎች የተፈጠሩ ወይም የስራ ግንኙነቶች እየተገኙ ይሄዳሉ ማለት ነው። በአጠቃላይ የሰው ልጅ ራሱን በትምህርት ካዳበረ በስልጠና ራሱን ካጠነከረ አዳዲስ የስራ ግንኙነቶች ይፈጠራሉ። አዳዲስ የስራ ግንኙነቶችም መፈጠር አለባቸው። ለምን የዛ ሰው ሙያ ወይንም የዛ ሰው ክህሎት ባክኖ መቅረት የለበትም። ወይንም የተገቢውን ስራ ሳይሰራ ማለፍ የለበትም። ስለዚህ ለማድረግ ምን ያስፈልጋል ማለት ነው? አዳዲስ የስራ ግንኙነቶች ከሰው ጋር መፍጠር ያስፈልጋል ማለት ነው። ስንል ምናልባት ስራን ፈጥረው ከሚያሰሩ ወይንም በግለሰብ ደረጃ ስራ ከሚፈጥሩ ሰዎች ጋር ሊሆን ይችላል። ግንኙነት የሚፈጠረው ወይንም ደግሞ በተለያዩ መንገዶች ከድርጅቶች ጋር ያን ሙያ ወይንም ያን ሰው የዛን ሰው ሙያ ሊፈልጉ ከሚችሉ የተለያዩ አይነት ድርጅቶች ወይንም የተለያዩ አይነት ተቋማት ጋር የተለያዩ መገናኛ ዘዴዎችን በመፍጠር መፍጠር የስራ ግንኙነቶችን መፍጠር ያስፈልጋል። ስለዚህ አዳዲስ የስራ ግንኙነቶች ትፈጥራለህ? ለሚለው መነሻ ሀሳብ አዎ አዳዲስ የስራ ግንኙነቶችን ለመፍጠር ጥረት አድርጋለሁ ወይ እፈጥራለሁ። ለምን የተለያዩ ችግሮችም ጥሩ ነገሮችም ሊፈጠሩ ይችላሉ። አንድ ሰው አዳዲስ ስራዎችን በመጀመር ሰዓት ወይንም አዳዲስ የስራ ግንኙነቶች በሚፈጠሩበት ሰዓት ስለዚህ እነዚህን ለማለፍ ወይንም እነዚህን የሚመጡ ፈተናዎችንም ለማለፍ እድሎችን ለመጠቀም አዳዲስ የስራ ግንኙነቶች መፈጠር አለባቸው ማለት ነው። አመሰግናለሁ

ሺህ አመሰግናለሁ ከፀሀይ እንዴት ትጠበቃለህ የሚለው ከፀሀይ በተለያየ መሆን መጠበቅ እንችላለን ወይንም ራሳችን መጠበቅ እንችላለን አንደኛው መንገድ ምንድነው? በተቻለ መጠን በጣም አስቸጋሪ ፀሀይ የሚሆንበት ሰዓት መንቀሳቀስ መቆጠብ ነው። ከፀሀይ ተጋላጭነታችን ለመቀነስ ምንም ከፀሀይ ለመጠበቅ የመጀመሪያው መቅደም አለበት ብዬ የማስበው እንቅስቃሴዎቻችን ከፀሀይ ውጭ ባሉ ጊዜያቶች መከወኑ ወይንም ፀሀይ በሌለበት ሰዓት መከወን። ሌላኛው ደግሞ የሚሆነው የተለያዩ መከላከያዎችን ለመጠቀም ለምሳሌ በጣም ፀሀይ የሚያስቸግርበት ሰዓት የፀሀይ መነፀሮችን መጠቀም አንደኛው አማራጭ ሊሆን ይችላል። ለአይናችን መከላከል እንችላለን መፃት የሚደርስ ጉዳት። ሌላኛው ደግሞ ኮፊያዎችን መጠቀም ሊሆን ይችላል። ለፀሀይ መከላከያ የሚሆኑ ፊታችንን ራሳችንን ፀጉራችንን ሊሸፍን የሚችሉ ኮፍያዎችን መጠቀም አንደኛው እና ሌላኛው አማራጭ ነው ማለት ነው። ከፀሀይ ራሳችንን እምንጠብቅበት ከፍ ሲል ደግሞ በሰፊው ሰውነታችን ከፀሀይ ለመጠበቅ ከፀሀይ ለመከላከል የምፈልግ ከሆነ ደግሞ ቀሪው የሚሆነው ምንድነው? ጃንጥላዎችን መጠቀም። የተለያየ መጠን ያላቸውን ጃንጥላዎችን በተጠቀምን ቁጥር ፊታችን አሚን ራሳችን ብቻ ሳይሆን መላ ሰውነታችንን ከፀሀይ መጠበቅ እንችላለን ወይንም ከፀሀይ የሚመጣው ጉዳት ራሳችን መከላከል በፀሀይ የሚመጣው ጉዳት ራሳችን መከላከል እንችላለን ማለት ነው። ከዚህ በተጨማሪ ደግሞ ሌሎችም የምንጠቀምባቸው መንገዶች ይኖራሉ። ለምሳሌ ፊታችን ላይ የምንቀባቸው ስንስክሪኖች ይኖራሉ እነዚህ ፊታችን ላይ የምንቀባቸው ሳይንስ ስክሪኖች ፊታችን በፀሀይ ምክንያት እንዳይጎዳ ወይም ፊታችን በ ፀሀይ ምክንያት ጉዳት እንዳይደርስበት በደንብ ያግዙናል ማለት ነው። እንደ አጠቃላይ ስለዚህ ከፀሀይ በእነዚህና በመሰል መንገዶች እንጠቀማለን እንጠበቃለን ልክ እንደ ፀሀይ መነፀር ለመጠቀም አይናችን ከፀሀይ ከሚመጣ ጉዳት መከላከል እንችላለን። ፊታችን ላይ የሚደርሱ ጉዳቶችን ምንም ራሳችን ላይ የሚደርሱ ጉዳቶችን ለመከላከል ደግሞ እንደዚሁ የፀሀይ መከላከያ ኮፍያዎች በተጠቀምን ቁጥር እንዲሁ ከፀሀይ ራሳችን መጠበቅ እንችላለን። ሌላኛው ደግሞ ፊታችን ላይ ወይንም ሰውነታችን ላይ የሚቀቡ ግብአቶችን በመጠቀም ፀሀይ ሊከላከሉ የሚችሉ ወይንም በፀሀይ ምክንያት ሊከሰቱ የሚችሉ ጉዳቶችን ምን ማድረግ እንችላለን ማለት ነው። መከላከል እንችላለን ከፍ ሲል ደግሞ ሙሉ ሰውነታችን ለመከለል ወይንም መላ ሰውነታችን ከዛ ለመጠበቅ የምንፈልግ ከሆነ የተለያየ መጠን ያላቸው ወይንም በተለያየ መጠን የሚዘጋጁ የጃንጥላ አይነቶች አሉ። እንደየ እድሜያቸው ወይንም እንደየ መጠናችን እንደየ ስፋታችን ልክ ስለዚህ እነሱን ጃንጥላዎችን በመጠቀምም ከፀሀይ ራሳችን መጠበቅ እንችላለን ማለት ነው። አመሰግናለሁ

እሺ አመሰግናለሁ የቀረ ምግብ ትበላለህ ወይ? የውይይት መነሻ ሀሳብ አዎ የቀረ ምግብ ወይም የተረፈ ምግብ። እበላለሁ ለምን እንደዚህ አይነት ምግቦች። ካልበላናቸው ሊሆን የሚችለው ቀጣዩ ደረጃ መደፋት ነው የሚሆነው። ስለዚህ እነዚህን ምግቦች ግን ምንድነው አንደኛ በአግባቡና በተገቢው ቦታ ማስቀመጥ ነው የመጀመሪያው ስራ በአግባቡና በተገቢው ቦታ ካስቀመጥናቸው። እሺ አመሰግናለሁ የቀረ ምግብ ትበላለህ ወይ? ነው የሚለው የውይይቱ መነሻ ሀሳብ አዎ የቀረ ምግብ ወይንም የተረፈ ምግብ እበላለሁ ጤናችን ላይ ምንም አይነት ጉዳት አያደርጉም። በዋናነት ስለዚህ የቀረው ምግብ ትበላለህ? አዎ በተቻለ መጠን መጀመሪያ እንዳይቀር ወይንም ምት ታርፎ እንዳይቀር ምግብ ለማድረግ ጥሪት ማድረግ ነው። የሚቀድመው ስራ የሚሆነው ከዚህ ካለፈና ደግሞ ያን ማድረግ ካልቸልን ወይንም የቀረበ ምግብ የሚኖር ከሆነ ደግሞ ምንድነው ልናደርግ የምንችለው? ይሄንን የቀረውን ምግብ በአግባቡ ማስቀመጥ በአግባቡ ሰንል ምንድነው አንደኛ በተገቢው መንገድ ማስቀመጥ። ማከደን ካለበት ጋር ነው ማስቀመጥ በጣም ቀዝቃዛ ሙቀት ቦታ ላይ ካለ ቀዝቀዛ ቦታ ላይ ቶሎ እንዳይበላሽ ማድረግ ቀዝቃዛ ያለ ቦታ ላይ ፈልጎ እዚያ ላይ ማስቀመጥ። ሌሎች ሌሎች መንገዶችም እንዳይበላሽ የምንጠቀምባቸው መንገዶች ካሉም ከሌሎች ምግቦች ጋር ሳንቀላቀል አስቀምጠን እንደዚህ አይነት ነገሮች ወይንም እንደዚህ አይነት ዘዴዎችን ተጠቅሞ ያ ምግብ እንዳይበላሽ ማድረግ እንደዚያ ካደረግን መልሰን መመገብ እንችላለን ማለት ነው። ነገር ግን ደግሞ ይሄን የተረፈ ምግብ ወይንም የቀረ ምግብ በምንበላበት ሰዓት ጥንቃቄ መለየት የለበትም። ለምን ብዙ በሽታዎች ከዚህ ጋር ታያይዞ ሊመጡ ስለሚችሉ ማለት ነው። ብዙም የምናነሳቸው የበሽታ አይነቶች ይኖራሉ ከዚህ ጋር ተያይዞ ሊመጡ የሚችሉ እንደ የሆድ ከሆድ ተያይነት ያለው በሽታዎች በዚህ በተረፈ ምግብ የሚመጡበት ሁኔታ ይኖራል ማለት ነው። ስለዚህ የቀረ ምግብ ወይንም የተረፈ ምግብ በምንመገብበት ሰዓት እነዚህ ነገሮች ታሳቢ ማድረግ አለብን። የመጀመሪያው ለጤናችን ጉዳት ያደርሳል አያደርስም ለጤናችን ጉዳት የማያደርስ ከሆነ እሱን እሱን የመጀመሪያ አማራጫችን የሚሆነው በጤናችን ጉዳት እንዳያደርስ ማድረግ ነው። ከዚያ በኋላ ለጤናችን ጉዳት ውስጥ እንደማያደርስ ካረጋገጥን በኋላ ምግቡን የቀረውን ምግብ ምግብ በጣም አስፈላጊ ነው ብዬ አስባለሁ። ለምን ያው የዚያ ምግብ እጣ ፋንታ እኛ ካልተመገብነው ወይንም እኛ ካልበላነው ቀሪው የሚሆነው መደፋት ነው የሚሆነው። ያ ደግሞ በ ለህሊናችን ጥሩ ነገር ስለማይሰማ እንደ አጣቃላይ በዚያ መልኩ ለጤናችን በማይጎዳን መልኩ መጠቀም ወይንም የቀረ ምግብ መብላት አስፈላጊ ነው ብዬ አስባለሁ። አመሰግናለሁ

ዋይፋይ ትጠቀማለህ ወይ ነው የሚለው? አዎ አሁን ላይ ዋይፋይ እጠቀማለሁ። ለምን የተለያዩ ምክንያቶችን ማንሳት እንችላለን። አንደኛው ዋይፋይ ከዳታ ይልቅ በጣም ብዙ ነገሮችን በቀላሉ ለመጠቀም ያግዘናል። በተለይ ተንቀሳቃሽ ምስሎችን ከዳታ ይልቅ ዋይፋይ ተጠቅመህ በምናይበት ሰዓት ወይም በምንመለከትበት ሰዓት በጣም ፈጣን ይሆናሉ። የተለያዩ መተግበሪያዎችን ተጠቅመንም ደግሞ ማውረድ ስንፈልግ ምን ማድረግ እንችላለን ማለት ነው በቀላሉ ዋይፋይ ያግዘናል ማለት ነው። ከዚህ በተጨማሪ ደግሞ ለዳታ የምናወጣው ወጪዋለሁ ለዳታ የምናወጣው ወጪዋለሁ አሁን ላይ በተለይ እንደ ሀገር ወይንም እንደ ኢትዮጵያ አሁን ላይ በጣም ትልቅ የዋጋ ለውጥ ነው ያለው ዋይፋይ ጋር በተያያዘ ማለት ነው። ዳታ ጋር በተያያዘ ለአንድ ሜጋባይት የሚከፈለው ዋጋ በጣም ትልቅ እየሆነ እየመጣ ነው ከጊዜ ጊዜ የሆነ ክፍያው ጨመር እያለ ነው ይሄ ደግሞ ምን ያደርጋል? እነዚህ በነጻነት እንዳንጠቀም ያደርገናል ዳታ ገስትህን በነጻነት እንድትጠቀም ብንል አንደኛ ፍጥነቱ ይገድበናል። ሁለተኛ ደግሞ ለዛ ዳታ የምናወጣው ወጪ አሁን ላይም ትልቅ ነው የሚሆነው። ስለዚህ ወደ የት እንመጣለን ግዴታ ዋይፋይ ወደመጠቀም እንገባለን ማለት ነው። እንደኛ በጣም ፈጣን ኢንተርኔት ማግኘት እንችላለን የምንፈልገው ለማንበብ የሚሆን ተንቀሳቃሽ ምስሎችን ለማየት ወይንም ደግሞ ምስሎችን ብቻ ለማየት ተንቀሳቃሽ አልሆኑም ምስሎችንም በቀላሉ ለማየት እንጠቀም ዋይፋይን እንጠቀማለን። በወጪ ደረጃም ደግሞ ምንድነው የሚሆነው የምናወጣው ወጪ አነስተኛ ነው የሚሆነው ከዳታ ጋር በምናወዳድርበት ሰዓት ማለት ነው። ስለዚህ ከዳታ ይልቅ ዋይፋይ መጠቀም እጠቀማለሁ ማለት ነው። ሌላኛው ደግሞ ዋይፋይ ስንጠቀም ምናልባት በአንድ አንዱ የዋይፋይ መጠቀሚያ እቃ ቤታችን ውስጥ ካለ ብዙ ሰዎች በአንድ ጊዜ መጠቀም ይችላሉ። ሁለት ሶስት ከዛም በላይ እንደ ዋይፋው አቅም ማድረግ እንችላለን እነዛ ሰዎች ማስጠቀም እንችላለን እነዛ ሰዎች ሊጠቀሙ ይችላሉ ማለት ነው። በዛ ዋይፋይ አማካኝነት ነው ነገር ግን ይሄን ወደ ዳታ ብንወስድው። አንደኛ በጣም በአጭር ጊዜ ውስጥ ነው የገዛነው ዳታ ሊያልቅ የሚችለው ዋይፋይም ለሁሉም ሰው በምንጋራበት እውን እናውጣ ወጪ መጥለቅ ነው የሚሆነው። ነገር ግን ወደ ዋይፋይ ስንመጣ ይሄን በቀላሉ ማድረግ እንችላለን አንደኛ የምናወጣው ወጪ ከዳታ ጋር ስናወዳድረው ያነሰ ነው የሚሆነው። በሁለተኛ ደረጃ ደግሞ ብዙ ሰዎች በአንድ ጊዜ መጠቀም ይችላሉ በአንድ ጊዜ መጠቀም ይችላሉ ማለት ነው። ስለዚህ በተገኘው አጋጣሚ ቤት ውስጥ የሚሆን ወይንም ሰፈር ውስጥ ወይንም ከተማ ውስጥ በምንቀሳቀስበት ሰዓት ከዛም በተጨማሪ ቢሮ በቢሮ ደረጃ ስራዎችን ለመስራትም ይሁን የእረፍት ጊዜዎችን ለማሳለፍ የዋይፋ አገልግሎት ካለ እነዚህን የፋይአይ ግልግሎቶች በሰፊው ለመጠቀም ጥረት አደርጋለሁ እንዲሁም እጠቀማለሁ ማለት ነው። አመሰግናለሁ

አመሰግናለሁ በእጅ መሸመን ታውቃለህ ወይ? ነው የሚለው። ውይይቱ መነሻ ሀሳብ። እውነት ለመናገር በእጅ መሸመን አላውቅም። ይህ መልሱ ትክክለኛው መልስ ነው ብዬ አስባለሁ ለምን መሸመን በራሱ ቀላል ጥበብ አይደለም። ወይንም የትኛውም ሰው ሊከውነው ወይንም የትኛውም ሰው ሊፈጽመው የሚችል ስራ አይደለም። መሸመን ምን ይፈልጋል? ክህሎት ይፈልጋል፤ ችሎታ ይፈልጋል፤ መማር ይፈልጋል፤ መሰልጠን ይፈልጋል እንደ አጠቃላይ። በእጅ መሸመን ማለት ነው ስለዚህ አንድ ሰው በእጁ መሸመን የሚፈልግ ከሆነ እድሉ ካለ እንዴት መሸመን እንደሚቻል እንዴት በእጅ መሸመን እንደሚቻል መማር ይጠበቅበታል ወይንም መማር አለበት። ይሄ ካልሆነ ደግሞ በአጭር ጊዜ ወይንም በጣም በአጭር ጊዜ ውስጥ የሚሰጡ ስልጠናዎች አሉ በተለያየ መንገድ ማለት ነው። እነዛን ስልጠናዎች በመውሰድም በእጅ መሸመን ይቻላል። ወይንም የመሸመንን ማወቅ ይቻላል። ከዚህ በተጨማሪ ደግሞ አሁን ላይ በእጃቸው ይሄን ስራ ወይንም ሽመናን የሚሰሩ ሰዎች ይኖራሉ። ስለዚህ ከእነሱ ጋር ጠጋ ብሎ ወይንም ከእነሱ ጎን ሆኖ ለተወሰኑ ቀናቶች ወይንም ለተወሰኑ ናቶች በይማ ያስፈልጋል ማለት ነው። ሙያቸውን መጋራት ወይም ከእነሱ ጠጋ ብሎ ስልጠና መውሰድ ያስፈልጋል ማለት ነው። ስለዚህ ከእነሱ ጠጋ ብሎ ስልጠና መውሰድ ከተቻለ ወይንም ሙያቸውን መቅሰም ከተቻለ ወይንም የትምህርት እድሉ ካለ ትምህርቱን መማር ከተቻለ ወይንም ደግሞ ከዚህ ውጪ ደግሞ ሌሎች አማራጮች ካሉ ሽመናን የምንማርበት በዛ መልኩ ካላወቅን በስተቀር ሽመና እንዲሁ ወይንም በእጅ መሸመን እንዲሁ በቀላሉ የምንችለው ወይንም በቀላሉ የሚገባበት ሙያም አይደለም። ሙያውም በጣም አድካሚ ነው። ስራውም ይሄ የሽመና ስራም በጣም አድካሚ ነው። ምናልባት አንድ እቃ ለማምረት ወይንም አንድ ነጠላ ወይንም አንድ ጋቢ ወይንም አንድ ቀሚስ ለማምረት ቀናቶች የሚፈጁበት ሆኔታ ነው ያለ። ለምን በእጅ ነው የሚከወነው ነው ብዙ ጊዜ ስራው በእጅ ነው የሚሸመነው። ስለዚህ በጣም በረጅም ቀናቶች ይፈልጋል ማለት ነው። ስለዚህ ያን እንደዛ ሆነ ማለት ደግሞ ትዕግስትም ያስፈልገዋል ስራው ማለት ነው። ከሙያው በተጨማሪ የሽመና ስራዎችን ለመስራት ምን ያስፈልጋል ከሙያ በተጨማሪ ትዕግስትም ያስፈልጋል ማለት ነው። ስለዚህ ሽመና ቀላል ሙያ አይደለም እንዲሁ ዝም ብሎ ዘው ተብሎ የሚገባበት ስራ አይደለም ወይንም በቀላሉ የሚታሰብ ስራ አይደለም። ስለዚህ እንደ አጠቃላይ ከመነሻ ሀሳቡ ስንነሳ "በእጅ መሸመን ታውቃለህ ወይ?" ነው የሚለው። አላውቅም። ለምን እድሉን አላገኘሁም ወይንም በትምህርት እንዴት እንደሚሸመን እንደሚቻል አልተማርኩም፤ ስልጠና አልወሰድኩም። ወይንም ደግሞ እንደዚህ አይነት ስራዎችን ከሚሰሩ ሰዎች ጋር የመዋል እድሉ ስላልገጠመኝ በእጅ መሸመን አላውቅም ማለት ነው አመሰግናለሁ።

እሺ አመሰግናለሁ ላፕቶፕ አለው ወይ ነው የሚለው የውይይት መነሻ ሀሳብ። አዎ ላፕቶፕ አለኝ ለምን? ስራየ ላፕቶፕ የሚፈልግ ስራ ስለሆነ ማለት ነው። ላፕቶፕ የሚፈልግ ስራ ምንድነው? አንዳንዴ በእጃችን ብቻ የምንከውናቸው ወይም የምንሰራው ስራዎች ሊኖሩ ይችላሉ። ሌሎች ስራዎች ደግሞ ግዴታ እንደ ላፍቶፕ አይነት። መጠቀሚያ እቃወችን የሚፈልጉ ስራዎች አሉ ማለትነው ስለዚህ ላፕቶፕ አለኝ። መጀመሪያው በራሴ ገዝቼ የምጠቀምበት ላፕኮፕ አለኝ ቤት ውስጥ ለተለያዩ አገልግሎቶች የምጠቀምበት ለማንበብ ሊሆን ይችላል። ስራዎችን ለመስራት መረጃ ለማግኘት መረጃ ለመለዋወጥ። እንዲሁ ቤት ውስጥ ለምገለገልባቸው ሌሎች አገልግሎቶች ለመጠቀም የሚያገለግለኝ አንድ ላፕቶፕ አለኝ። ከዚህ በተጨማሪ ደግሞ ድርጅቱ ወይንም መስሪያ ቤቱ ያስፈልጋል ብሎ ወይንም ያንሰራ ለመስራት እንደሚያስፈልገኝ አውቆ ወይንም እንደሚያስፈልገኝ ተረድቶ። ድርጅቱም ስራውን በውጤታማነት ይሰራልኛል ብሎ የሰጠኝ ሌላ ደግሞ ተጨማሪ ላፕቶፕ አለኝ ማለት ነው ከድርጅቱ የወሰድኩት። ስለዚህ እነዚህን የግሌን ድርጅቱ ለስራውን ለማሳለጥ የሰጠኝን ሁለቱን ላፕቶፖች ተጠቅሜ ስራዎቼን እከውናለሁ ማለት ነው። ስለዚህ ላፕቶፕ አለህ ለሚለው ቀጥተኛ ጥያቄ ለመመለስ ያክል አዎ አለኝ ለምን? ስራዬ ከዚህ ጋር የተያዘ ነው ወይንም ላፕቶፕ ኮምፒውተር የሚፈልግ አይነት ስራ ስለሆነ የምሰራው። ግዴታ ላፕቶፕ ኮምፒውተር አስፈላጊ ስለሆነ የመጀመሪያው ቅድመ ሁኔታ የሚሆነው ወይንም ቅድሚያ የምንሰጠው ነገር። አሁን ያለሁበትን ስራ ለመስራት ላፕቶፕ ያስፈልጋል። ስለዚህ ላፕቶፕ ተጠቅሜ ነው ስራዎችን ነው ከሆነም በዚህ መሰረት ላፕቶፕ አለኝ ማለት ነው። ነገር ግን ደግሞ ላፕቶፖች ስንገዛ ወይንም ላፕቶፕ ሲኖሩን አቅማቸውን ታሳቢ ያደረገ ነገር መሆን አለበት ብዬ አስባለሁ። ምናልባት አንዳንድ ስራዎች ትንንሽ አቅም ባላቸው ላፕቶፎች የሚሰሩ ስራዎች ይኖራሉ። ማለት በጣም ትልልቅ አቅም የማይፈልጉ ላፕቶፖች ስራዎች ይኖራሉ። ስለዚህ እነዛ በትርንሽ አቅም ያላቸውን ላፕቶፎች ምን እነዛን ስራዎች ልንከውን እንችላለን። ነገር ግን አንዳንድ ስራዎችን በምናይበት ስዓት ትልልቅ አቅም ያላቸውን ላፕቶፖች ይፈልጋሉ። በዚህ በዚህ ሰዓት ለመሆን ያስፈልግናል ማለት ነው። ለስራው የሚያግዙን ወይም ስራውን በሚገባ ስራውን በሚገባ ማለት በአጭር ጊዜ ውስጥ ምንም አይነት መዘግየት ሳይኖር የምንሰራባቸው አይነት ያስፈልጉናል። ትልልቅ አቅም ያላቸው ወይንም ትልልቅ ስራ መስራት የሚችሉ ላፕቶፖች ያስፈልጉናል ማለት ነው። ስለዚህ ላፕቶፖች ሲኖሩን ለስራው በቂ ናቸው ወይ ስራውን ለመስራት? የሚመጥን ወይንም አቅም አላቸው ወይ? የሚለውን ነገርም በዛው ልክ ታሳቢ ማድረግ አለበት ማለት ነው። እንደ አጠቃላይ ስለዚህ ላፕቶፕ አለህ ወይ? በሚለው መነሻ ሀሳብ ዙሪያ ማንሳት የፈለኳቸው እነዚህን ነጥቦች ነበሩ። አመሰግናለሁ

ድንጋይ እ ሰብሰብ ታደርጋለሁ ወይ ነው የሚለው መነሻ ሀሳቡ። አዎ ድንጋይ እሰበሰባለሁ። ለምን ቢባል ብዙ ነገሮችን የምንሰራው ድንጋይን ተጠቅመን ነው። ለምሳሌ ቤት መስራት ብንፈልግ ከታች እእ ከመሰረቱ በቀጥሎ የሚያስፈልገን ነገር ድንጋይ ያስፈልገናል። እእ ቤቱ በጽኑ አለት ላይ እንዲገነባ ወይንም ጠንካራ ቤት መስራት የምፈልግ ከሆነ እ ድንጋይ እኔ ነው የምንጠቀመው ስለዚህ ድንጋይ መሰብሰብ አስፈላጊ ነው ማለት ነው። እእእ ሁለተኛው ደግሞ እ አጥርምን ስንሳራ ወይንም ቢል ቤታችን አጥር እንሰራለን ለቤታችን አጥር በምንሰራበት ሰዓት በተመሳሳይ ድንጋይ መሰብሰብ አስፈላጊ ነው የሚሆነው። ለምን አጥራችን በዋናነት በጣም ጠንካራም ቢሆነው ወይንም የተሻለ አጥር መስራት የምትፈልግ ከሆነ። በምንድነው የምንሰራው ድንጋዮችን ከተለያየ ቦታ እንሰበስባለን ከዛ በኋላ አጥራችንን መገንባት እንችላለን። አጥሩም አስተማማኝ ና ጠንካራ አጥር መገንባት እንችላለን ማለት ነው። እ አሁን ላይ እንደሚታወቀው ብዙ ፍላጎቶች አሉ ብዙ ፍላጎቶች አሉ ስንል ምንድነው? ብዙ ወይ የቤት እ ፍ ብዙ ሰው ቤት መስራት ይፈልጋል። ብዙ ሰው ቤት እንዲኖረው ይፈልጋል ስለዚህ ምን ያደርጋል? ድንጋዮችን እንዲስ ድንጋይ ያስፈልገዋል ማለት ነው ለሁሉም ነገሮች። ድንጋይ በሚያስፈልግበት ሰዓት ድንጋይ ይሰበስባል እ ዋጋቸውም አሁን ላይ በዛው ልክ እየጨመረ ነው የሄደው። እየጨመረ ነው የሄደው ከዚህ በፊት በቀላሉ የምናገኛቸው ወይንም በጣም በቅርብ የምናገኘው ድንጋይ እ ይኖራል ያን ለታ የምናወጣው ወጪ ምናልባት በጣም ትንሽ ሊሆን ይችላል። ነገር ግን አሁን ላይ እንደሚታየው የድንጋይ ዋጋዎች በጣም ከጊዜ ጊዜ እየናሩ ሄደው አሁን ላይ በጣም የማይቀመስ ወይንም ለመግዛት እእ የምንቸገርበት እ ሁኔታ እየመጣ ነው ማለት ነው። ድንጋዮች ስለዚህ ድንጋይ ለብዙ ነገሮቻችን በተለይ ከግንባታ ጋር በተያያዘ ለጠጠር የምንጠቀመው ድንጋይ ነው። ለግንባታ በተለያዩ ደረጃ ላለ ግንባታ ምንጠቀመው ድንጋይ ነው። ይሄን ይሄን ታሳቢ ስናደርግ እ ድንጋይ አስፈላጊ ስለሆነ ወይንም ድንጋይ ስለሚያስፈልገን ድንጋይ መሰብሰብ አስፈላጊ ነው ይሄንንም አደርጋለሁ ማለት ነው። እ ወደፊትም ይሄ ነገር የሚቀጥል ነው የሚሆነው ለምን ቢባል እ ፍላጎቶች ካሉን ወደፊት ከድንጋይ ጋር በተያያዘ ግንባታዎችን መስራት የምንፈልግ ከሆነ። ግንባታዎቻችን በተገቢው መንገድ ለመስራት ወይም በደንብ ግንባታዎቻችን ለመከወን ወይንም መስራት የምንፈልግ ከሆነ ጠንካራ ጠንካራ የሆኑ ድንጋዮችን ከተለያዩ ቦታዎች በመሰብሰብ ግንባታዎቻችንን መፈጸም ወይን መከወን የምንችልበት አግባብ ይኖራል ማለት ነው። ስለዚህ ድንጋይ ትሰበስባለህ። እ ወይም ድንጋይ ሰብሰብ ታደርጋለህ ወይ የሚለው? አሁን በደንብ እሰበሰባለሁ ለምን ድንጋይ በተለየ ደረጃ እ ቤታችን ውስጥ ያሉ እ ግንባታዎችን ለመስራት ወይም ቤታችን ለመገንባት የምንፈልግ ከሆነ ድንጋይ እንጠቀማለን። ከቤታችን ውጭ ለተለያዩ አገልግሎቶችን የምንፈልግ ከሆነ አሁን ድንጋይን እንሰበስባለን ያን ድንጋይ ተጠቅመን ምን እናደርጋለን ማለት ነው። በዛ ድንጋይ አማካኝነት የተለያዩ ግንባታዎችን መስራት ስለሚያስችለን ድንጋይ እሰበስባለሁ ነው አመሰግናለሁ

አመሰግናለሁ። የቪዲዮ ጥሪ ታደርጋለህ ወይ ነው የሚለው መነሻ ሀሳቡ? አዎ የቪዲዮ ጥሪ አደርጋለሁ። በተለይ በተለይ አሁን ላይ በጣም ዘመኑ በጣም እየተሻሻለ ነው። ወይንም ብዙ ነገሮች ህይወታችን ላይ እየመጡ ስለሆነ። ሰዎች ጋር በደንብ ጠሪ ከማድረግ ይልቅ ወይንም በድምጽ ከሰዎች ጋር ከመገናኘት ይልቅ። በቪዲዮ ጥሪ ማድረግ ወይንም በቪዲዮ መገናኘት በጣም የተሻለ መንገድ ነው የሚሆነው። ስለዚህ ከብዙ ሰዎች ጋር ጥሪ አደርጋለሁ። በስራ ጉዳይ ከሰዎች ጋር ለመውራት ለመወያየት በቪዲዮ ጥሪን እንደራረጋለን ወይም አደርጋለሁ። ከዚህ በተጨማሪ ደግሞ ሩቅ ካሉ ሰዎች ጋር በተለይ ሩቅ አሉ ወይንም በቅርብ ቶሎ ቶሎ ከማናገኛቸው ሰዎች ጋር በአካል መታየት እስከሚመስል ድረስ ምን እናደርጋለን የቪዲዮ ጥሪዎችን እናደርጋለን ማለት ነው። የቪዲዮ ጥሪዎችን ስናደርግ አሁን ላይ እንደሚታወቅ በተለያየ መንገድ እናደርጋለን። ለምሳሌ በስልክ ቀጥታ የቪዲዮ ጥሪ መጠቀም እንችላለን። ሁለተኛው የተለያዩ የማህበራዊ መገናኛ ዘዴዎችን ቴሌግራምን በመጠቀም ዋትሳፕን በመጠቀም እንደዚህ ነው መሰል አይነት መተግበሪያዎች ወይንም መሰል የማህበራዊ መገናኛ ዘዴዎችን በመጠቀም ከሰዎች ጋር የቪዲዮ ጥሪ እናደርጋለን። የቪዲዮ ጥሪ የምናደርግበት ሰዓት ከድምጽ ጥሪ በተለየ ሁኔታ ምን ማድረግ ይችላል የሰዎችን መስተጋብር ይጨምራል እንደሚታወቅ ወይ ሰዎችን መስተጋብር በምን መልኩ ነው የሚጨምረው? ሰዎች ከድምጽ ይልቅ በአካል እየታዩ እየተያዩኝም በቪዲዮ አማካኝነት ፊት ለፊት እየተያዩ ውይይቶችን ባደረጉ ቁጥር ወይንም ደግሞ በተገናኙ ቁጥር ምን እየተፈጠረ ይሄዳል ማለት ነው። በእነዛ ሰዎች መካከል ያለው ግንኙነት እየጠነከረ መተማመናቸው በዛው ልክ እያደገ የተሻሉ ሰዎች እየሆኑ ይመጣሉ ማለት ነው። ወይም ግንኙነታቸውን በተሻለ ደረጃ ማድረግ ይችላሉ ማለት ነው። ስለዚህ የቪዲዮ ጥሪዎች ከድምጽ ጥሪዎች በተለየ ሁኔታ በጣም ብዙ ጥቅሞች ነው ያላቸው ወይንም ለብዙ ጉዳዮች ሊያገለግሉን ይችላሉ። ምናልባት ለአመታት አይተነው የማናውቀውን ሰው በምን አይነት ደረጃ ነው ያለው? በምን አይነት ቁመና ነው ያለው? በምን አይነት መልክ ነው ያለው? በምን አይነት የእድሜ ደረጃ ነው ያለው? እነዚህን እነዚህን እና መሰል ነገሮችን በቀላሉ ለመረዳት ሊያገለግለናል። የማናውቀውም ሰው ከሆነ ማናውቀውም ሰው ከሆነ ስንገናኝ እንዳንቸገር ወይም ደግሞ የዛን ሰው ሁኔታ መረዳት የምፈልግ ከሆነ መጀመሪያ በአካል ከመገናኘታችን በፊት ምን እናደርጋለን ማለት ነው የቪዲዮ ጥሪ እናደርጋለን ማለት ነው የቪዲዮ ጥሪ ባደረግን ቁጥር ደግሞ ምን እየተፈጠረ ይመጣል ማለት ነው። ሰዎች መካከል የሚኖረውን ግንኙነት የበለጠ እያጠነከረ በሰው መካከል የሚኖረውን ግንኙነት እያዳበረው የተሻለ ግንኙነት እየተፈጠረ የሚሄድበት ሁኔታ ይኖራል ማለት ነው። ስለዚህ ቪዲዮ ጥሪ ታደርጊያለህ አዎ ከተለያዩ ሰዎች ጋር በስራ ጉዳይ ማህበራዊ ግንኙነቶቻችንን ለማጠናከር ይህ ቪዲዮ ጥሪ አደርጋለሁ አመሰግናለሁ

አመሰግናለሁ አወንታዊ አስተያየት ተቀብለህ ታውቃለህ ወይ ነው? አዎ አስተያየት መቀበል እንደ አጠቃላይ ጥሩ ነው ብዬ ነው የማስበው። እኔ አዎንታዊውን ብቻ ሳይሆን ወደ የትኛውንም አስተያየት አዎንታዊውም ይሆን አሉታዊ አስተያየት መቀበል በጣም አስፈላጊ ነው የሚሆነው። ለምን ሰዎች እንደመሆናችን መጠን ጥሩም ነገር እንሰራለን መጥፎም ነገር እንሰራለን። ምናልባት እኛ ጥሩ ነው ብለን የምናስበው ወይም የሰራነው ነገር ሌላ ሰው ጋር ሲደርስ በጥሩ መንገድ በአወንታዊ መልኩ ላይቀበለው ይችላል። እኛ ጥሩ አይደለም ብለን የሰራነው አንድ ነገር ደግሞ ሌላ ሰው ጋር ሲሄድ የሚኖረው ትርጉም የተለየ ሊሆን ይችላል። ስለዚህ እንደ አስተያየት አስተያየት መቀበል ጥሩ ነው። አዎንታዊም አሉታዊም አስተያየት መቀበል እንደ አጠቃላይ ጥሩ ነው። አወንታዊው አስተያየት ለምን ያግዘናል ስንል ምናልባት በሰዎች እይታ እየሰራን ያለው ነገር ጥሩ ሆኖ ጥሩ ምላሽ የሚሰ የምናገኝ ከሆነ ወይንም አዎንታዊ አስተያየት የምናገኝ ከሆነ ምን እናደርጋለን ማለት ነው? ያንን ስራ ጠንክረን ለመስራት ወይንም ያን ስራ አሁን ከምንሰራው በተሻለ ሁኔታ በተሻለ ሁኔታ ራሳችን አሻሽለን ወይንም ራሳችን አጎልብተን ያን ስራ በተገቢው መንገድ እንድንሰራ ያግዘናል ማለት ነው። ወይንም ምናልባት በትንሹ እየሰራነው ከሆነ ያንን ስራ ሰፋ አድርገን ሰዎችን ሊጠቅም በሚችል አግባብ ወይንም ሊጠ ሰዎችን ሊጠቅም በሚችል መንገድ ምን እናደርጋለን ማለት ነው ስራውን እንድንሰራ ያግዘናል ማለት ነው። ስለዚህ አዎንታዊ አስተያየቱ ለእንደዚህ አይነት ነገሮች ያግዘናል ወይንም የምንሰራውን ስራ አስፍተን ለመሄድ የምንሰራውን ስራ ለማጠናከር ሰዎች በጥሩ መልኩ እየተቀበሉት መሆኑን ስራችንን ተገንዘብን በሰፊው ለመስራት ስለሚያገለግልን አዎንታዊ አስተያየት መቀበል ጥሩ ነው። ተቀብዬም አውቃለሁ ነገር ግን ደግሞ ከአወንታዊ አስተያየት ይልቅ አሉታዊ አስተያየት ሰዎችን ይገነባል ብዬ አስባለሁ። ቀደም ብዬ እንዳነሳሁት ሰው ስንባል ጥሩም መጥፎም ነገር እንሰራለን ስለዚህ መጥፎ ነገር የምንሰራ ከሆነ ሰዎች አሉታዊ አስተያየት ይሰጡናል ያ ማለት እንደዚህ እንደዚህ ማስተካከል አለብህ ይሄ ይሄ ነገር መሻሻል አለበት። ይሄ በዚህ መልኩ ቢሆን ጥሩ ነው። በዚህ መልኩ እየሰራህ ስላልሆነ ነገሮችን አስተካክል የሚል አይነት አሉታዊ አስተያየቶችም ይመጣሉ። እነዚህንም መቀበል ያስፈልጋል ለምን ሁል ጊዜም ጥሩ ልንሆን አንችልም ወይንም ስራችንን ለሁሉም ሰው ሁሌም ጥሩ ላይሆን ይችላል። ስለዚህ ምንድነው የምናደርገው በተቻለ መጠን ሁለቱንም አስተያየት መቀበል አዎንታዊውንም አስተያየት ተቀብሎ ራሳችን ከዛ በተሻለ ሁኔታ ወደፊት ጥሩ ሰዎች ማድረግ ወይንም ጥሩ ስራዎችን መስራት ከዛ በተለየ ሁኔታ ደግሞ አሉታዊ አስተያየት በሚመጣበት ሰዓት ደግሞ እነዛ ሰዎች መነሻቸው ምን ይሁን? ይሄን ለማለት ምንድነው ያነሳሳቸው እነዚህን እና መሰል ነገሮችን በማሰብ ምን ማድረግ ይቻላል ማለት ነው? የተሻለ የነበረን ስህተት የነበረንን ችግር ቀርፈን የተሻሉ ሰዎች መሆኑንም ወደፊት መጥፎ ጎኖቻችን አስተካክልን ጥሩ እና ሰዎችን ሊጠቅም የሚችል ስራዎችን እንድንሰራ ስለሚያግዘን ስለዚህ አዎንታዊ አስተያየት ማለት አስተያየትም መቀበል አስፈላጊ ነው። አዎንታዊ አስተያየት ተቀብለህ ታውቃለሁ ወይ? አዎ ተቀብዬ አውቃለሁ። አመሰግናለሁ

አመሰግናለሁ በስራ ላይ ምን ተግዳሮት አለ የሚል ነው የውይይት መነሻ አሰብ? በስራ ላይ ብዙ ተግዳሮቶች ይኖራሉ። ነገር የትኛውም ስራ ስንሰራ ያለ ችግር ወይንም ያለ ተግዳሮት ነው ብለን ትክክል አንሆንም ወይን ታማኝ አንሆንም። ስለዚህ ምንድነው ተግዳሮቶች ይኖራሉ ወይንም ችግሮች ያጋጥማሉ ስራዎችን ስንሰራ? ትንንሽ ስራዎችን ሊሆኑ ይችላሉ ትልልቅ ስራዎችን ስንሰራ ተግዳሮቶች ያጋጥሙናል ምንም ችግሮች ይፈጠራሉ ዘርዘር አድርገን ማንሳት እንችላለን። ለምሳሌ ከምንሰራቸው ስራዎች ጋር በተያያዘ ምን ምን አይነት ችግሮች ወይም ተግዳሮቶች ያጋጥማሉ ስንል? አንደኛ በቂ የሆነ የሚያስፈልገንን ጥሬ እቃ አለመሟላት ስራውን ለመስራት የሚያስፈልገውን ጥሬ እቃ አለመሟላቱ አንደኛው እንደ ችግር ልናየው እንችላለን። ለምሳሌ አንድ ሰው ስራውን ለመስራት የተመቻቸ ቢሮ ያስፈልገዋል የተመቻቸ ወንበር ያስፈልገዋል የተመቻቸ ጠረጴዛ ያስፈልገዋል ስራዎችን ለመከወን ይሄኛው አንደኛው ተግዳሮት ነው የሚሆነው። ሌላኛው ደግሞ በስራ ላይ ሊያጋጥም የሚችል ተግባሮት ምንድነው? ስራዎችንም እምንሠራው በግለሰብ ሊሆን ይችላል በጋራ ሊሆን ይችላል። በጋራ የምንሰራበት ሰዓት ከሰዎች አንዳንድ ሰዎች ላይ ምን አይነት ባህሪ የምታዘባለው? ስራዎችን በጋራ ለመስራት ያለመፈለግ ወይንም ስራዎችን በጋራ ለመስራት ጥረት ያለማድረግ አይነት ችግሮችን እናያለን በዚህ ጊዜ። በጋራ የሚሰሩ ስራዎች ወይንም በእኛ ብቻ የማያልቁ ስራዎች ከሆኑ ምን ያጋጥመናል ማለት ነው ስራውን በሚባል በአግባቡ ወይንም በሚፈልገው ጊዜ ላንጨርስ እንችላለን ማለት ነው። እንደ አጠቃላይ ስለዚህ አንደኛው ችግር አብረው የሚሰሩ ሰዎች ቅንነት ማጣት ወይንም አብረው የሚሰሩ ሰዎች ግልጽ አለመሆን ቀጥተኛ አለመሆን አንደኛው ነገር ነው የሚሆነው። ሌላኛው ደግሞ የብቃት ማነስ። የአውሮፕላን የሚሰሩ ሰዎች ከበተያዘ ይህ ብቃት ማነስም አንደኛው ችግር ሊሆን ይችላልኝ። ምናልባት በትምህርት ወይንም በተለያየ መንገድ ለዛ በወታ በቆ ሊሆን ይችላሉ ግን ስራው የሚፈልገውን ነገር አለማወቅ ራው የሚፈልገው ነገር ምንድነው? ስራው ምን አይነት ባህሪ ይፈልጋል ስራው ምን አይነት ችሎታ ይፈልጋል? ስራው ወደ መሬት ሲወርድ ምን ምን ነገሮችን ይፈልጋል የሚለውን ነገር በምናይበት እነሱም አንደኞቹ ተግዳሮቶች ናቸው። ሌላኛው ደግሞ ስራችን ስንሰራ እንደተግዳሮት ልናየው የምንችለው የደንበኞች ባህሪ ነው የሚሆነው። የምናስተናግዳቸው ደንበኞች አሉ። ደንበኞች ይዘው የሚነጡት ባህሪ አለ። ያ ባህሪ ምናልባት ለዛ ስራ የማይመጥን ሊሆን ይችላል ወይም ስራውን ለመስራት አስፈላጊ ያልሆነ ባህሪ ሊሆን ይችላል። ስለዚህ ደንበኞቻችን ጉዳይ ለማስፈፀም ወይንም አንድን ስራ ለማሰራት ወደ ቢሮአችን በሚመጡበት ሰዓት በተመሳሳይ እነዛ ደንበኞች ይዘውት የሚመጡት ባህሪም በአንደኛው ተግዳሮት ነው ማለት ነው። ስራችን በአግባቡና በጊዜው እንዳንፈጽም ከሚያደርጉን ነገሮች መካከል አንደኛው ታግዳሮቴ ነው። ሌሎች ሌሎችን ትግዳሮቶች መውጣት እንችላለን። ከስራ ጋር በተያያዘ ነገር ግን ለአሁኑ እንደዚህ አሳብ ነው ማንሳት የፈለኩት።

ስልክህን ምን ያህል ጊዜ ትሞላለህ ነው? መነሻ ሀሳቡ። ስልኬን አድርጌ ምሞላው በቀን አንዴ ነው። በቀን አንድ ጊዜ ነው ለመሙላት ጥረት የማደርገው። አንድ ጊዜ ከሞላሁኝ ምናልባት ለሃያ አራት ሰዓት በትንሹ መጠቀም እችላለሁኝ። ከፍ ሲልም ደግሞ ለስልክ ጥሪ አገልግሎት ብቻ ከሆነ ከአንድ ቀን በላይ የምጠቀምበት ሁኔታ ይኖራል። ነገር ግን የተለያዩ ምስሎችን የተቀረጹ ምስሎችን በምናይበት ሰዓት የተለያዩ ማህበራዊ ገጾችን በምመለከትበት ሰዓት እነዚህ እነዚህ አይነት ነገሮች ደግሞ ብዙ ባትሬወቻችን ስለሚጠቀሙ ምናልባት የቆይታ ጊዜውን ሊያሳንሱ ይችላሉ። ግን በዋናነት በቀን ውስጥ አንዴ ነው የምሞላው አንዴ ሌሊት ላይ ነው ስልኬን ምሞላው። አንዴ ሙሉ አድርጌ አስቀምጣለሁ መቶ ፐርሰንት አድርጌ እሱን ከጨረስኩኝ በኋላ ምንድነው በትንሹ ለሃያ አራት ሰዓት እጠቀምበታለሁ ከሃያ አራት ሰዓት በኋላ ደግሞ መጥቼ ምን አደርጋለሁ ማለት ነው። የባትሪዬን መጠን በጣም ሳይወርድ ከአስር ፐርሰንት በታች ሳይደርስ ተመልሼ መጥቼ ደግሞ አደርጋለሁ ማለት ነው እሞላለሁ ማለት ነው። ነገር ግን ምንሞላበት ሰዓት ጥንቃቄ ማድረግ ያስፈልጋል። ለምሳሌ ምን ምን አይነት ጥንቃቄዎች ያስፈልጉናል? ስንል የመጀመሪያው ጥንቃቄ አንደኛ ስንሞላ በተገቢው መሙያ መንገድ መጠቀም አለብን ወይንም ስልካችን በእጃችን ይዘን መሙላት እንደዚህ አይነት መንገዶች ተገቢና አስፈላጊ አይደሉም። በዋናነት ስለዚህ ስንሞላ እንድን የዚህን መሰል ጥንቃቄዎችን መውሰድ ያስፈልገናል። ሁለተኛ ደግሞ ለስልካችን በሚመች መልኩ ስልካችን በሚመች መልኩ ማለት ስልካችን የሚፈልገውን አይነት መሙያ እቃ መጠቀም እናደርጋለን ስልካችንን በተመሳሳይ የምንሞላበት አጋጣሚ ይኖራል ወይንም ስልካችን በዛ መንገድ ወይም በዛ መልኩ እንሞላለን ማለት ነው። ስልካችን በምንሞላበት ጊዜ ደግሞ ሌላኛው ጥንቃቄ ማረግ ያለብን በጣም ሳይወርድ ወይንም የስልካችን መጠኑ ከሚገበው በታች ሳይወርድ ብንሞላው በጣም አስፈላጊ ነው። ለምን የባትሪውን እድሜ ያረዝምልናል። ነገር ግን ዜሮ ውስጥ ከሚሆን ጠብቀን ወይንም ያ ስልክ እስከሚዘጋ ጠብቀን በሞላ ነው ቁጥር ምን እየተፈጠረ ይሄዳል ማለት ነው። የባትሪው ጉልበት ከዚህ ጊዜ እየደከመ የባትሪው ጉዳት ከዚህ ጊዜ እየቀነሰ ይመጣና ምን ያደርጋል ማለት ነው። ለምንፈልገው ለረጅም ጊዜ አገላገልግሎት ላናገኝ እንችላለን ማለት ነው። ስለዚህ እንደ አጠቃላይ ባትሪያችን ስንሞላ እነዚህን እና መሰል ጥንቃቄወች አድርገን እንሞላለን። ስለዚህ ስልኬን በቀን ውስጥ አንድ ጊዜ ወይንም በሃያ አራት ሰዓት ውስጥ አንድ ጊዜ ነው ምሞላው ያም በትንሹ ለአንድ ሙሉ ቀን ያስጠቅመኛል ማለት ነው። ይሄን ነው ማንሳት የፈለኩት ነጥቦች ከዚህ ርዕሰ ጉዳይ ጋር በተያያዘ አመሰግናለሁ

አመሰግናለሁ ምን የቤት እቃዎች ትጠቀማለህ? የሚሉ ቤት ውስጥ ብዙ አይነት እቃዎችን እንጠቀማለን ለምሳሌ ለምሳሌ ለመቀመጫ የተለያዩ አይነት ሶፋዎችን ኩርሴዎችን ወንበሮችን እንጠቀማለን ለመኝታ የሚያገለግሉ የተለያዩ መጠን ያላቸው አልጋዎች አልጋው ላይ የምንሰቅላቸው ፍራሾች አይነት የቤት እቃዎችን ይሄ ከመቀመጫነት እና ለመተኛነት ከሚያገለግሉ እቃዎች ቀርብ ተያዘ ሁለተኛ ቤታችን እሁብ እንዲሆንበት ቤታችን እንደ እይታ ማራጭ የተሻለ እይታ እንዲኖረው ለማድረግም በተመሳሳይ ምን አይነት የቤት እቃዎችን እጠቀማለሁ የተለያዩ መጠን ያላቸው አባውድ የተለያዩ አይነት መጠን ያላቸው ማስጌጫዎች የተለያዩ አይነት መጠን ያላቸው የቤታችን እይታ የሚጨምሩ ጠረጴዛዎችን እጠቀማለሁ እነዚህን እጠቀማለሁ ማለት ነው ከዛ ውጪ ደግሞ ቤት ውስጥ ለተለያየ ግልሎቶች የምንጠቀምባቸው ለምሳሌ ምግብ ለመስራት የምንጠቀምባቸው እቃዎች ይኖራሉ የተለያየ መጠን ያላቸው ብረት ድስቶች የተለያየ መጠን ያላቸው ሳህኖች መመገቢያ ሳህኖች የተለያየ መጠን ያላቸው ህይወት መስሪያ የተለያየ ፓወር ሀይል የሚሰጡን እቃዎችን እንጠቀማለን ምግቦቻችን ለማምሰል ማለት ነው ከዚህም በተጨማሪ ደግሞ እቃዎቻችን ልብሶቻችንን ለመደርደርም ቁም ሳጥኖችን የተለያየ መጠን ወይንም እንደ ልብስ መጠናቸውንም እንደየልብስ አይነታችን በተለያየ መጠን ያለው ቁም ሳጥን እንጠቀማለን ቤት ውስጥ ያሉ እቃዎችንም በተመሳሳይ በተገቢ መልኩ ለመደርደር ወይም እቃዎችን በስርዓት ለማስቀመጥ በተመሳሳይ እንጠቀማለን የእቃ ምድርደሪያ ቁም ሳጥኖች አሉ እነሱን የቆየን እነዛ የእቃ መደርደሪያ ቁም ሳጥኖችንም በተመሳሳይ ተጠቅመን ምን እንቃወማለን ማለት ነው እቃዎቻችን በስርዓትና በተገቢ መልኩ እናስቀምጣለን ማለት ነው ስለዚህ እነዚህንና መሰል የቤት እቃዎችን እንጠቀማለን ነገር ግን የቤት እቃዎችን ስንጠቀም መኖር አለብን አቅምን ታስታቢ አደረገ አቅምን ታሳቢ ያደረገ ስንል ሁሉንም እቃ መግዛት ላንችል እንችል ይሆናል ነገር ግን አቅማችንን ታሳቢ ያደረጉ ወይንም በአቅማችን ላይ የሆኑ እቃዎች አሉ አሁን ላይ እድሜ ለቴክኖሎጂ ስለዚህ እነሱን እቃዎች እየተጠቀመን ብንሄድ አንደኛ በጣም ትልቆች ከማውጣት ምንድን አለን ያን ብቻ ሳይሆን ደግሞ አቅማችን በማይጎዳ መልኩ ወይንም ኑሯችን በማይጎዳ መልኩ እቃዎቻችንም በአንዲት ሳይሆን በጊዜ ሂደት ከወር ወር ከአመት አመት ከጊዜ ጊዜ እቃዎቻችን በሂደት እያሟላን እንሄዳለን ማለት ነው ስለዚህ ቤት ውስጥ ቀድመው ብዬ ያነሣናቸው ነፃ ያላየ አገልግሎት የሚውሉ ለመቀመጫነት ለመተኛነት ምግብ ለመስራት የሚያገለግሉ መሰል አይነት የቤት እቃዎችን እጠቀማለሁ በዋናነት ማለት ነው አመሰግናለሁ

አመሰግናለሁ። የትውልድ ከተማህ የት ነው? ነው የሚለው ርዕሰ ጉዳዩ ወይም የመወያያ መነሻ ሀሳቡ። የትውልድ ከተማዬ ደብረታቦር ከተማ ይሰኛል። ደብረ ታቦር ማለት የሚገኘው በአማራ ክልል በአሁኑ አጠራር አማራ ክልል ተብሎ ነው የሚታወቀው ክልል ውስጥ ደቡብ ጎንደር ዞን የደቡብ ጎንደር ዞን ዋና ከተማ የሆነ ከተማ ነው ደብረታቦር ከተማ ማለት ነው። ስለዚህ ደብረ ታቦር ከተማ ነው የትውልድ ከተማዬ። ደብረ ታቦር ከተማ እንደሚታወቀው በጣም ጥንታዊ ከተማ ናት። ከስድስት መቶ አመት በላይ ያስቆጠረች ከተማ ነች። ነገር ግን እድገቷን በምናይበት ሰዓት እንደ እድሜዋ አይደለም። እንደ እድሜዋ አይደለም ማለት አንድ ከተማ ስድስት መቶ እና ከዛ በላይ የሆነው እድሜ ያለው ከተማ የሚጠበቅበት የከተማ ደረጃ አለ። የተሟላ መሰረተ ልማት ሊኖረው ይገባል። ህዝቡ ዘመናዊ ነገሮችን የተላመደ ሊሆን ይገባል። በብዙ መመዘኛዎች በአጠቃላይ የተሻለ ከተማ እንዲሆን ነው የሚጠበቀው። ነገር ግን ያለው መሰረተ ልማት ከዕድሜዋ ጋር የማይመጣጠን ነው ወይንም የእድሜውን ያክል አይደለም ያለው መሰረተ ልማት። ከዛም በተጨማሪ ደግሞ የህዝቡም አመለካከት በዛው ልክ ገና ብዙ መስተካከል የሚኖርባቸው ወይንም ብዙ መቀየር የሚኖርበት አመለካከት ያለው ማህበረሰብ ነው እንደ አጠቃላይ። ነገር ግን በጣም ታሪካዊ ከተማ ናት ደብረ ታቦር ማለት በጣም ታሪካዊ ከተማ ናት። ታሪካዊ ያሰኛት ምንድነው አንደኛው የዘመነ መሳፍንት ማብቂያ ወይንም አጼ ቴዎድሮስ የሚባሉ መሪ በነበረ በነበሩበት ሰዓት ላይ በአንድ ሺህ ስምንት መቶ አምሳዎቹ አካባቢ የዘመነ መሳፍንት ማብቂያ ላይ የ የጋፋት የኢንዱስትሪ መንደርን መስርተው ምንድነው ያደረጉት የተለያዩ ነገሮች እንዲመረቱ ወይንም አዳዲስ ነገሮች እንዲፈጠሩ አድርገዋልኝ። ከነዛ ውስጥ አንደኛው ምንድነው የመድፍ አሰርተዋል መድፍ በምን መልኩ ነው ያሰሩት የውጭ ሀገር ዜግነት ያላቸውን ባለሙያዎች ከውጭ አስመጥተው እነሱን ባለሙያዎች መድፍ እንዲሰሩ አድርገው በኢትዮጵያ ታሪክ መድፍ ተሰርቶ የተሞከረበት ቦታ ነው ማለት ነው ደብረ ታቦር። ይሄም አሁን ያልኳችሁ ቦታ በጣም ከደብረ ታቦር በቅርብ ርቀት የሚገኝ እና በደብረ ታቦር ስር የሚጠቃለል ቦታ ነው። እናም ታሪካዊ ከተማ ነች ቀደም ብዬ እንዳነሳሁት ደብረታቦር ነገር ግን ብዙ ጎዶሎዎች አሏት። መሟላት የሚገቡ መሰረተ ልማቶች የሚቀርባት ወይም ብዙ ከብዙ መሰረተ ልማት መኖር ሲገባቸው ገና ገና በጅምር ላይ ያለች ወይንም በቅርብ ከተመሰረቱት ከተማ ጋር ብዙ የተለየ መሰረተ ልማት የሌላት እንደ እድሜዋ ያልሆነች ከተማ ናት በአጠቃላይ ደብረ ታቦር ማለት ነው። ስለዚህ በአጠቃላይ የትውልድ ከተማህ የት ነው? ለሚለው መነሻ ሀሳብ ደብረ ታቦር ነው። ደብረ ታቦር ማለት የሚገኘው በአማራ ብሄራዊ ክልላዊ መንግስት ደቡብ ጎንደር ዞን ውስጥ የደቡብ ጎንደር ዞን ዋና ከተማ ወይንም አሁን ላይ ባለው ደብረ ታቦርም በራሷ እንደ እንደ አንድ ዞን ከተማ ሆና እየቀጠለች ያለችበት ሁኔታ ነው ያለ ማለት ነው። አመሰግናለሁ።

ስለ ቅርብ ጓደኛህ ንገረኝ ነው የሚለው? የቅርብ ጓደኞቼ ብዙ ናቸው። እንደው እንደመታደልም ሆኖ መሰለኝ የማገኛቸው የቅርብ ጓደኞች በጣም ጥሩ ናቸው። ከእኔ ባህሪ ጋር ሊሄድ የሚችል ባህሪ ያላቸው ናቸው። ያ ማለት ምንድነው? ብዙም አስቸጋሪ ያልሆኑ ሰዎች ወይንም ደግሞ እኔን ወደ መጥፎ ነገር የሚያመራ ወይንም የሚወስድ ነገር የሌላቸው። እኔ ጥሩ ነገር እንዳገኘኝ ብዙ የተሻለ ነገር ለኔም። በብዙ ነገሮች በብዙ ነገሮች እውቀት የምቀስምባቸው አይነት ጓደኞች ነው ያሉኝ። በአጠቃላይ እነዚህ የቅርብ ጓደኞቼ ብዙ ነገሮችን በጋራ እናሳልፋለን። ደስታን በጋራ እናሳልፋለን ወይንም ደስታ ሲኖር እንጋራለን በጋራ ሀዘንም ሲኖር በተመሳሳይ የተለያዩ ችግሮችን በጋራ ለመወጣት። ጥረት እናደርጋለን። እንደዚሁም በዓላት በሚመጡበት ሰዓት በዓላት በሚመጡበት ሰዓት እንደኛ ማህበረሰብ በጋራ ነው የሚከበሩት። እነዚህ በዓላቶች እነዚህንም በዓላቶች በተቻለ መጠን አንድ ላይ ነው የምናከብረው። ወይንም አንድ ላይ ነው እነዚህን ክብረ በዓሎች ወይንም እነዚህን በዓሎች አንድ ላይ ለማሳለፍ ነው ጥረት የምናደርገው። ለምሳሌ ምን እናደርጋለን? በጋራ የጋራ ቅርጫን ይዛለን። ከዚህ በተጨማሪም ደግሞ በጋራ ደስ የሚል ፕሮግራሞችን እናደርጋለን በየጊዜው። ባህሪያቸውን በጣም ጥሩና ደስ የሚል ባህሪ ስላላቸው በአጠቃላይ እድለኛ ነኝ። በጓደኛ በኩል ወይንም ጥሩ ጥሩ ጓደኞች ነው ያሉት ወይም መልካም መልካም ጓደኞች ነው። እኔን የሚያስተምር ባህሪ ያላቸው እኔን የሚያሻሽል ባህሪ ያላቸው እኔን ወደ ቀና መንገድ የሚወስድ ባህሪ ያላቸው ጓደኞች ነው ያሉት። የኛውም እንደ እድለኛነት ነው የማየው። በነገራችን ላይ ምክንያቱም ሰው በጓደኛው ምክንያት ብዙ ነገሮች ውስጥ ይገባል። ውስጥ ይገባል ብዙ ተጽዕኖዎች ይደርስበታል ወደ አልሆነ አቅጣጫ የሚጓዝበት ሁኔታ ነው ያለው። ነገር ግን በዚህ በኩል ትልቅ ትልቅ ነገር ነው ወይንም እድለኛ ነኝ ብዬ አስባለሁ። የሚያጋጥሙኝ ጓደኞች በሙሉ። በጣም ጥሩና የተሻሉና ወይንም እኔን ወደ መልካም አቅጣጫ የሚወስዱ ናቸው ማለት ነው። አመሰግናለሁ።

አመሰግናለሁ በቤተሰቡ ምን አይነት በዓላት ታከብራላችሁ ወደሚለው የመነሻ ሀሳቡ? በቤተሰቤ ውስጥ ብዙ በዓላቶችን እናከብራለን። አንደኛው የምናከብረው በዓል ምንድነው የልጆቻችን ልደት ነው። በዋናነት የልጆቻችን ልደት የሁሉንም ልጆቻችን ልደት ጊዜው በደረሰ ቁጥር እናከብራለን። ከዛ በተጨማሪ ደግሞ የሰርግ ቀናችንን ወይንም የሰርጋችን ቀን ታሳቢ በማድረግ በቤተሰብ ደረጃም እነዚህን አይነት አመታዊ በዓሎችን እናከብራለን ማለት ነው። ከዛ በተጨማሪ ደግሞ ሌሎች በዓሎችም አሉ ሌሎች በዓሎች ስል ምን ማለቴ ነው። ከዚህ ውጪ የሆኑ በዓላቶች ይኖራሉ ከዚህ ውጪ የሆኑ በዓላቶች ማለቴ ምንድነው? ለምሳሌ በዚህ ጊዜ የሚመጡ ሃይማኖታዊ በዓሎች ይኖራሉ። በየጊዜው የሚመጡ እንደ ሀገር የምናከብራቸው ባአሎች ይኖራሉ ለምሳሌ ዘመን መለወጫ አንዱ ነው ዘመን መለወጫ በአመት አንዴ የሚከበር በዓል ነው። ወይንም ዘመን ሲቀየር አዲስ አመት በተቀየረ ቁጥር የምናከብረው በዓል ነው ማለት ነው። ስለዚህ አንደኛው እና ሌላኛው የምናከብረው በዓል ዘመን መለወጫ ነው ከዘመን መለወጫ በኋላ ደግሞ መስቀል በዓል አለ መስቀል በቤተሰብ ደረጃ የሚከበር ነው። በቤተሰብ ደረጃ በዋናነት ወደ ቤተሰብ እንጓዛለን ቤተሰብ ጋር ተጉዘን ደግሞ መስቀልን በጋራ የምናከብርበት ሁኔታ ይኖራል ማለት ነው። ስለዚህ አንደኛውም መስቀል ነው ማለት ነው። ከመስቀል በኋላ ደግሞ ሌሎች በዓላቶች አሉ። ገና የገና ባል ወይም የልደት በዓል የሚባል አለ። እሱንም በቤተሰብ ደረጃ እናከብራለን ከዛ በተጨማሪ ደግሞ የአደባባይ በዓላቶች አሉ። የአደባባይ በዓላቶች ብለን የምንጠቅሳቸው ለምሳሌ ጥምቀትን ጥምቀትን አንደኛው የአደባባይ በዓል ነው። ጥምቀት አንዱ የአደባባይ በዓል ነው። ስል ምን ማለቴ ነው። በአደባባይ ላይ ከቤተሰቦቻችን ጋር ወይም ከልጆቻችን ጋር ያለንን ባህላዊ ልብስ ለብሰን ወደ የተለያዩ ቦታዎች በመጓዝ ወይንም ደግሞ ወደ ወደተለያዩ ቦታዎች ተጉዘን የምናከብረው አንደኛው በዓል የጥምቀት በዓል ነው። የሚሆነው ጥምቀት እንደሚታወቀው ያደባባይ በዓል ነው። ልጆች ነጻነታቸውን የሚያገኙበት ነው መንገዶች ከተሽከርካሪ ነፃ ሆኖ ሰዎች አደባባይ ላይ ወጥተው ወይንም ጥምቀት የሚከበርበት ቦታ ላይ ታቦታትን ይዘው ወጥተው የሚያከብሩበት ሁኔታ ነው ያለው። እስከ ጉዞው ድረስ ወይንም እስከ ማረፊያቸው ድረስ ከዛ በኋላም ደግሞ በቀጣዩ ቀን የምንመልስበት ሁኔታ ይኖራል በጋራው ነው። ከዚህ ውጪ ደግሞ ሌሎች በዓላቶች ይኖራሉ። ከጥምቀት በተጨማሪ ልክ እንደ ፋሲካ ወይንም ትንሳኤ በዓል አለ። እሱን በጋራ በቤተሰብ ደረጃ ከምናከብረው ወይንም ከማከብረው በዓል በዓሎቶች ውስጥ አንደኛውም ትንሳኤ ነው ወይንም ፋሲካ የሚባለው በዓልን ነው ማለት ነው። ስለዚህ ቀደም ብዬ ያነሳኋቸው በዓላቶች በቤተሰብ ደረጃ የምናከብራቸው የበአል አይነቶች ናቸው ማለት ነው። አመሰግናለሁ

አመሰግናለሁ ፎቶዎችን የት ታስቀምጣለህ? የሚለው ፎቶዎቼን በዋናነት ሁለት ቦታዎች ሁለት ወይም ሶስት ቦታዎች ላይ ነው የማስቀምጠው አንደኛ ብዙ ጊዜ በስልክ የሚል ፎቶዎች ይኖራሉ ወይንም ፎቶ ቤት ተነስተን ከፎቶ ቤቱ በፕሪንት በወረቀት ሳይሆን ዝም ብለን የምንቀበላቸው ፎቶዎች ይኖራሉ እነሱን ፎቶዎች በስልኬ መጀመሪያ እይዛለሁ በስልኬ አስቀምጣለሁ በስኬ ካስቀመጥኩ በኋላ ደግሞ የት ነው የማስቀምጣቸው ወደ ላፕቶፕ እገለብጣቸዋለሁ ወይንም ላፕቶፕ ላይ ደግሞ አስቀምጣቸኋለሁ ማለት ነው ስለዚህ ስልኬ ላይም አሉ ላፕቶፔ ላይም አሉ ማለት ነው ስለዚህ ላፕቶፔ ላይ ያለው ቢጠፋ ስልኬ ላይ ያለው አለኝ ስልኬ ላይ ያለው ቢጠፋ አድርጎ እንደ ዋስትና ላፕቶፕ ላይ ያለውን እይዛለሁ ማለት ነው ከዚህ በተጨማሪ ደግሞ በወረቀት መልኩ የሚታተሙ ፎቶዎች አሉ የታተሙ ፎቶዎች ከሆኑ ደግሞ ምን ላይ ነው የማስቀመጠው በዋናነት የፎቶ ማስቀመጫ ፍሬም አልበም አለ ፎቶ ማስቀመጫ አልበም ማለት የተለያየ መጠን ያላቸውን ፎቶዎች የምናስቀምጥበት ማለት ነው የተለያዩ አይነት ወይንም የተለያየ መጠን ያላቸውን ፎቶዎች የምናስቀምጥበት በመጠናቸው ልክ የሚዘጋጁ ፎቶ ማስቀመጫ አልበሞች አሉ እነሱንም ተጠቅሜ ፎቶዎችን አስቀምጣለሁ ማለት ነው ስለዚህ በዋናነት በወረቀት ያሁን በስልክ የተነሳኋቸው ወይንም ከፎቶ ቤት የወሰድኳቸው ፎቶዎች ካሉ የማደርገው ምንድነው መጀመሪያ በስልኬ ነው የማስቀምጣቸው የተወሰነ ቀናቶች ከዛ በኋላ ደግሞ ኮምፒውተሬ ላይ ወይም ላፕቶፔ ላይ ምን አደርጋችኋለሁ እነዚህን ፎቶዎች ገልብጬ ወይንም እዛ ላይ አስቀምጣቸዋለሁ ማለት ነው በዋናነት ሌላኛው ደግሞ ፎቶም ማስቀመጥበት ቀደም ብዬ እንዳነሳሁት በተለይ የተለመደው ከዚህ በፊት ላፕቶፖች በሰፊው ሳይኖሩ የስልኮቻችን አቅም ሰፋፊ አቅም ሳይኖራቸው ከዚህ በፊት ምንድን ነበር የምናደርገው ፎቶዎችን የማስቀምጠው አልበርም አልበም ላይ ነው አልበም ላይ ወይንም በፎቶ መጠን ልክ የሚዘጋጁ በወረቀት የታተሙ ፎቶዎችን ማስቀመጫ አሉ። እነሱ ላይ ነው በዋናነት የማስቀምጠው ስለዚህ ፎቶዎችን በዛ ነው የምናስገብተው በነገራችን ላይ ፎቶ ማስቀመጥ በጣም ቆንጆ ነው ለምን በተለያየ ደረጃ ከአመት ወደ አመት ስንሄድ የሰው ልጅ ተመሳሳይ አይነት አቋም ወይንም ተመሳሳይ አይነት መልካም አይኖረውም የዛሬ አመት የነበረው እና ዛሬ የነበረው ነገር አንድ አይነት ላይሆን ይችላል ስለዚህ ይሄንን በምንድነው ማስታወሻ የምንይዘው ፎቶዎችን ለመነሳት እና ፎቶዎቹን ተገቢ ቦታ በማስቀመጥ ነው ማለት ነው ስለዚህ ፎቶዎችን መነሳት ጥሩ ነው ህይወቴን መነስነስን ስነሳ ደግሞ ሁሌም በአንድ አይነት መልኩ ባናስቀመጥ ጥሩ ነው ለምሳሌ የተወሰኑትን በወረቀት ማስቀመጥ ቀሪዎቹን ደግሞ ከወረቀት ውጭ ባለ ወይንም በስልካችን በላፕቶፖቻችን ብናስቀምጥ ምን ይሆናል ማለት ነው አንዱ ቢጠፋ አንዱን መያዝ እንችላለን ወይንም ትዝታዎቻችን ማስቀረት እንችላለን ትዝታዎቻችን ለሌላ ሰው ማስተላለፍ ወይንም ማሳየት እንችላለን ማለት ነው ስለዚህ ፎቶዎችን ቀረም ብዬ ባነሳኋቸው በሁለቱ መንገዶች ነው የማስቀምጠው ማለት ነው አመሰግናለሁ

አመሰግናለሁ። ከስራ ሰዓት በኋላ ትሰራልህ ወይ ነው የሚለው ከስራ ሰዓት በኋላ አዎ እሰራለሁ። ስራ ካለኝ እሰራለሁ። ቀድሜ መግባት ካለብኝ ከስራ ሰዓት መግቢያ ሰዓት ቀደም ብዬ ገብቼ ስራዎቼን ከውናለሁ ወይንም ስራዎቼን እፈጽማለሁ ከስራ ሰዓት በኋላ ደግሞ የሚያቆይ ስራ ካለኝ ሰዓት አልጠብቅም እስከምጨርሰው ድረስ ወይንም ስራውን ጨርሼ እስከምወጣ ድረስ ስራዎችን እሰራለሁ። ስለዚህ ስራ ካለኝ ሰዓት አልጠብቅም ማለት ነው። እስከመጨረሻው ድረስ ወይንም ሰዓት ስራው እስከሚያልቅ ድረስ የስራ ስራው እስከሚያልቅ ድረስ ወይንም የስራ ሰዓቱ እስከሚገባደድ ድረስ ብቻ ሳይሆን ከዛም አልፎ ስራው እስከሚጠናቀቅና መጨረሻ ላይ ስራውን ጨርሼ ነው የማመጣው ብዙ ጊዜ ማለት ነው። ከስራ ቦታዎችም ደግሞ ወደ ቤት የምወስዳቸው ስራዎችም ካሉ ወደ ቤት የምወስዳቸው ስራዎች ማለት ስራ ቦታ ላይ የስራ ሰአቴንም ተጠቅሜ ከስራ ሰዓት ውጭ ያሉትን ሰአቶችም ተጠቅሜ ስራው መለቅ ከአለበት እና መምሸቱ ከገደበኝ ምንድነው የማደርገው ስራዎችን ይዤ ወደ ቤት እሄዳለሁ። ስራዎቼን በተለያየ መልኩ ይዤ ወደ ቤት እሄዳለሁ ወደ ቤት የወሰድኳቸውን ስራዎችን በሚገባ ከውኜ እመጣለሁ ማለት ነው ወይንም በሚገባ ከሆነ አለው ወይንም የሚያስፈልጉትን ስራዎች ቀሪዎቹን ስራዎች ከስራ ሰዓት ውጪ ቤት ውስጥ ከልጆችም ከልጆች ጋር የማሳልፈውን ሰዓት ቀንሼ ወይም የቤተሰብ ሰአቴን ቀንሼ ስራውን በአግባቡ ሰርቼ ወደ ምን እመጣለሁ ማለት ነው።

አመሰግናለሁ የተበላሸ ነገር ማስተካከል ትችላለህ ወይ? የሚለው መነሻ ሀሳቡ አዎ ብዙ የተበላሹ ነገሮችን ለማስተካከል እሞክራለሁ ወይንም ጥረት አደርጋለሁ። በተለይ ቤት ውስጥ የሚበላሹ ነገሮች ይኖራሉ ቤት ውስጥ ማለቴ ምንድነው? እለት ተእለት አገልግሎት የምንጠቀምባቸው ነገሮች አሉ ለምሳሌ ምግብ ለመስራት የምንጠቀሙባቸው ስቶቦች አሉ እነሱ ሲ በሚበላሹበት ሰዓት ለማስተካከል እሞክራለሁ። እንጀራ ምን ጋር ቅርበት ምጣድ ይኖራል እሱንም ለማስተካከል ጥረት አደርጋለሁ ወይም ጥራት አደርጋለሁ። ከዚህ በተጨማሪ ደግሞ ቤት ውስጥ የምንጠቀምባቸው የቡና መፍጫ የጁስ መፍጫ እንደዚህ እንደዚህ የምንላቸው መሰለ እቃዎች ይኖራሉ እንደዚህ እቃዎች በተቻለ መጠን ቤት ውስጥ ለማስተካከል ነው ጥረት የማደርገው። ወይንም ደግሞ በጣም ካላስቸገሩኝ በስተቀር ወደ ውጭ ወደ ማለት ነው ያልወሰዳችው ራሴ ነገሮቼን ቤት ውስጥ ወደ ውጭ ሳላወጣ ነው ለማስተካከል የምሞክረው። በጣም ከበዛ ብቻ ነው ወይንም እኔ ሞክሬ በተረጋጋሚ አንዴ ሳይሆን በተረጋጋሚ ሁለት ሶስት ጊዜ ሞክሬ ማስተካከል ካልቻልኩ ብቻ ነው ማለት ነው። ወደ ባለሙያ ልወስዳቸው የምችለው እንጂ አሁን ላይ ባለው ነገር የተበላሸው ነገሮችን ራሴ ቤት ውስጥ ነው ለማስተካከል ጥራት የማደርገው ማለት ነው። ከዚህ በተጨማሪ እንደሚታወቀው ቀደም ብዬ ካነሳኋቸው በኤሌክትሪክ ከሚሰሩ እቃዎች በተጨማሪ ቤት ውስጥ የሚበላሹ ነገሮች አሉ ለምሳሌ ወንበሮቻችን ወይን መቀመጫ የምንላቸው ጋዎች በመግቢያ እቃዎቻችን ጠረጴዛዎቻችን ይኖራሉ እነዚህ እነዚህ ሲበላሹም እነሱን ለማስተካከል እሞክራለሁ። ከዚህ በተጨማሪ እንደሚታወቀው የውሃ መስመሮች አሉ ቤት ውስጥ ለሻወር አገልግሎት ወይም ለመታደቢያ አገልግሎት የምንጠቀምባቸው ውሃዎችን ከውጭ ወደ ውስጥ የምናስገባበት ቤት ውስጥ እቃዎችን የምናጥብበት የውሃ መስመር ይኖራል። እነሲ መስመሮች በተለያየ ጊዜ ለጉዳት ተገላጭ ሆነዋል ወይም የተለያየ ብልሽ የት ይደርስባቸዋል በአጠቃላይ ብልሽት በሚደርስባቸው ሰዓት በተቻለ መጠን ጥገና ለማድረግ እሞክራለሁ ጥገና ለማድረግ ማለቴ ምንድነው? ወደ ጉዳታቸው የከፋ ደረጃ ሳይደርስ ወይንም ደግሞ ሰፋ ያለ ጉዳት ሳይደርስባቸው ምንድነው ለማድረግ የምሞክረው በቀላሉ ለማስተካከል እሞክራለሁ ወይንም አስተካክላችኋለሁ ማለት ነው። እነዚህንም በተለየው መስመሮቼን በጣም በቀላሉ ነው ማስተካከል የሚቻለው መሳሪያው ካለን። የውሃ ባለሙያዎችን ልጠራ የምችለው የመጨረሻ ደረጃ ክድረስ ብቻ ነው የመጨረሻ ደረጃ ማለቴ ቀደም ብዬ እንዳነሳሁት እኔ ማስተካከልም አልችልበት እና የተለየ ባለሙያ የሚፈልግ ከሆነ የውሃ ባለሙያዎችን ጠርቼ የውሃ መስመሮች የተበላሹ የውሃ መስመሮችን እንዲስተካከሉ አደርጋለሁ። ከዛ ውጪ ግን የተበላሹ የውሃ መስመሮችንም ጭምር የማስተካክለው ራሴ ነኝ ማለት ነው። ስለዚህ እና አጠቃላይ የተበላሹ ነገሮች ቤት ውስጥ ሲኖሩ አስተካክላለሁ ወይንም ማስተካከል እችላለሁ ብዙዎቹን ራሴን የማስተካክላቸው ብታልፍ ከስንት አንዴ ነው ወደ ውጭ ወደ ባለሙያ አልወስዳቸውም የምችለው ማለት ነው። አመሰግናለሁ

አመሰግናለሁ ታሪክ መንገር ትወዳለህ ወይ? ነው የሚለው አዎ ታሪክ መንገርም እወዳለሁ ታሪክ መስማትም በጣም በትልቁ ነው የምወደው ወይም በሰፊው ነው የምወደው ለምን ታሪክ የህይወታችን አንድ አካል ነው ብዬ ነው የማስበው እኔ ታሪክ የህይወታችን አንድ አካል ከሆነ ደግሞ ሁሉም ሰው ታሪኩን ማወቅ አለበት ሁሉም ሰው ታሪኩን መስማት አለበት ሁሉም ሰው ታሪኩን ማወቅ አለበት ስለዚህ ታሪኩን ለማወቅ ደግሞ መሆን አለበት ከእኛ በእድሜ ከፍ ካሉ ሰዎች ወይንም የታሪክ አዋቂ ብለን ከምናስባቸው ሰዎች ምን ማድረግ አለብን ታሪኮችን መስማት ይኖርብናል ማለት ነው እኛም በተመሳሳይ ታሪክ መንገር አለብን የምናውቀው ትንሽም ይሁን ብዙ ታሪክ ይኑር ወይንም ሰፊም ይሁን ወይንም በጥልቀት የምናውቀው ታሪክ ሊሆን ይችላል ወይንም ከላይ ከላይ የምናውቀው ታሪክ ሊሆን ይችላል እነዚህን ታሪኮች ግን ምን ማድረግ አለብን ታሪኮችን መንገር መቻል አለብን ለልጆቻችን ለታናናሾቻችን ታሪክ መንገር አለብን ለምን ጥሩም ይሁን መጥፎ ታሪክ ከትውልድ ትውልድ መተላለፍ አለበት እንደሚታወቀው ጥሩውን ነገር ማስቀጠል አለበት ሰው መጥፎ ነገር ሲያጋጥም ደግሞ ያን መጥፎ ነገር በጊዜ ምን ማድረግ ይኖርበታልኝ ማረም ይኖርበታል ወይንም ከዛ መማር ይኖርበታል ስለዚህ ይሄን ለማድረግ ምንድነው የሚጠበቅብን ስንል ታሪኮቻችን መናገር አለባቸው የተለያዩ ሰዎች እንደየእድሜ ደረጃቸው ታሪካቸውን መናገር አለባቸው ሀገር ያሳለፈችውን ጥሩ ነገር ሀገር ያሳለፈችውን መጥፎ ነገርም ይሁን እነዛን መጥፎ ነገሮች በምንድነው የተወጣናቸውን በጊዜው የነበሩት ሰዎች ምን በማድረግ ነው እነዛን ችግሮች የተወጧቸው እነዚህንና መሰል ነገሮች መነገር አለባቸው ማለት ነው ስለዚህ ታሪክ መንገር ትወዳለህ? አዎ በደንብ እወዳለሁ ሁሉም ሰው ታሪክ የሚያውቀውን ታሪክ ማጋራት አለበት ብዬም አስባለሁኝ የሚያውቀውን ታሪክ ለታናናሾች ወይንም ለልጆቹ ማጋራት አለበት በተመሳሳይ ደግሞ ከታላላቆቻችን ወይንም ከእኛ ከፍ ካሉ የተሻለ እውቀት ካላቸው ታሪክን በተሻለ ደረጃ ሊረዱ ከሚችሉት የሚችሉትን ሰዎች ደግሞ እና ከእነሱም ሰዎች ምን መውሰድ አለብን ታሪካቸውን መማር አለብን ወይንም ታሪካቸውን መስማት ይኖርብናል ማለት ነው ስለዚህ ሀላፊነት ጭምር ታሪክ መንገር የውዴታ ብቻ ሳይሆን ሀላፊነትም ጭምር ነው ለምን እኛ የምናውቀውን ታሪክ ከእኛ በኋላ የሚመጣው ትውልድ ወይንም ከእኛ የኛ ልጆች ወይንም የኛ ታናናሾች ማወቅ አለባቸው ካላወቁ ብዙ ነገሮች ጥሩ ያልሆኑ ነገሮች ሊፈጠሩ ስለሚችሉ ምንድነው ማድረግ የሚኖርብን ታሪካችን በቅጡ ታሪካችን በወጉ በአግባቡ ምን መሆን አለበት መተላለፍ አለበት ማለት ነው ስለዚህ ሁሉም ሰው ታሪኩን መንገር አለበት ሁሉም ሰው መጥፎም ይሁን ታሪክ መስማት አለበት የሰማውንም ታሪክ ለቀጣዩ ትውልድ ወይንም ለልጆቹ ለልጅ ልጆቹ የማስተላለፍ ግዴታም አለበት የማስተላለፍም ደግሞ ሀላፊነት አለበት ማለት ነው ከዛ ውጭ ምን አለፈ ምን ተሰራ ምን ነበር ምን ጥሩ ነገር ነበር ምን ወጥፎ ነገር ነበር የሚለውን ነገር ማወቅ አስቸጋሪ ስለሚሆን ማለት ነው አመሰግናለሁ

አመሰግናለሁ የምትወደው መክሰስ ምንድነው ነው የሚለው መነሻ ሀሳቡ የምወደው መክሰስ በዋናነት ቀለል ያለ መክሰስ ወይንም ምሳ ላይ ያበላሁት ወይንም እራት ላይ እራት ላይ የማልበላውን ነገር መክሰስ ላይ ብበላ እወዳለሁ። ለምሳሌ ቀለል ያለ ነገር ስል ምንድነው ለምሳሌ ዳቦ ሊሆን ይችላል ዳቦ በማር ወይንም ደግሞ ዳቦ በለውዝ ወይንም ደግሞ ከዳቦ ጋር የተያዙ ነገሮች ዶናት ቦምቦሊኖ ኩሂሶችን ቀለል ያሉ ቀለል ያሉ ኑጎችን ለምሽት ለእራት ለመብላት የማይከብዱን ወይንም የማያስቸግሩን አይነት ምግቦችን መውደድ እወዳለሁ። ስለዚህ በአጠቃላይ ከዳቦ ጋር የተያያዙ ምግቦችን መክሰስ ላይ ባገኝ ወይንም መክሰስ ላይ መብላት እወዳለሁኝ ቀደም ብዬ እንዳልኩት ከዳቦ ጋር የተያያዙት ስንል ብዙ ነገሮችን ማንሳት እንችላለን ብያለሁኝ አንደኛው ዳቦውን በተለያየ መልኩ ልንመገቡ እንችላለን ዳቦ በመምህር ዳቦ በለውዝ ዳቦውንም ጭምር ፈርፍረን ዳቦውንም በመፈርፈር ጭምር ዳቦ ልንመገብ እንችላለን። ከዛ በተጨማሪ ደግሞ ምን እናደርጋለን ዳቦው በተለያየ መልኩ ልንጠቀመው እንችላለን ገደም ብዬ እንዳነሳሁት ቦምቦሊኖችን በመጋገር ዶናቶችን በመጋገር እንደዛን ቦቦሊኖችን እና ዶናቶች ከትኩስ ነገሮች ጋር ከሻይ ከቡና ጋራ አንድ ላይ በመጨመር መክዘሳችን ቆንጆ ማድረግ እንችላለን ብዬ አስባለሁኝ። በተለይ ደግሞ እነዚህ መክፈሶች ቀለል ያሉ ቢሆኑ ይመረጣል። ለምሳሌ አሁን እኩል የተሰራ ቤት ውስጥ የተዘጋጀ በጥንቃቄ ያ ማለት የኛንም የልጆችንም ጤና በማያጎዳ መልኩ የተዘጋጀ ኩኪስ ካለ እሱን እንደ አንድ እንጠቀመዋለን ወይንም እንደ አንድ መክሰስ እንጠቀመዋለን ወይንም እንደ አንድ ምን እንጠቀመዋለን ማለት ነው እንደ አንድ ምግብ እንውስ እንጠቀመዋለን ማለት ነው። ስለዚህ ብዙ ጊዜ መክሰስ ላይ የምትወደው ምንድነው ለሚለው ጥያቄ ለመመለስ ያክል ቀለል ያሉ ሳከበላ ነው ውጪ ወይንም እራት ልን በለው ከምንችለውም ምግብ የተለየ ጤናችንም የማይጎዱ ወይንም እራት ለመብላት የማይከብዱን ወዲያው በልተን ደግሞ ከተወሰነ እንቅስቃሴ ግን የምንመለስ ከሆነ እንቅስቃሴ ምን የማስቸግረው አይነት በቀላሉ ጨጓራችን ሊፈጫቸው የሚችላቸው ከስንዴ የተዘጋጁ ወይንም ከስንዴ የተዘጋጁ ምግቦችን መመገብ የኔ ምርጫ ነው ወይንም የኔ ፍላጎት ነው ወይንም የኔን ምርጫ ነው ማለት ነው እንደ አጠቃላይ ስለዚህ ስንዴና ከስንዴ የተዘጋጁ ዳቦ ኩኪስ ኩኪስ ቦምቦሊኖ ዶናት እና መሰል መሰል የምግብ አይነቶች ምን አደርጋለሁ ማለት ነው መክሰስ ላይ ብዙ ጊዜ የምበላቸው አይነት ምግቦች ናቸው ወይንም መክሰስ ላይ የምወዳቸው የምወዳቸው እና የኔ ምርጫ የሆኑ ምግቦች ቀደም ብዬ ለማዘርዘር ወይንም ለማንሳት የፈለኳቸው ነው ምግቦች ማለት ነው አመሰግናለሁ።

አመሰግናለሁ የምትመኘው የእረፍት ጊዜ ምንድነው? ነው የውይይቱ መነሻ ሀሳብ። የምመኘው የእረፍት ጊዜ በአጠቃላይ ረጅም የእረፍት ቀናትን ወስዶ ወይንም ከስራ ረጅም ቀናትን ወስዶ። ከልጆች ጋር ከቤተሰብ ጋር ወይንም ከቤተሰብ አባላት ጋር ከባለቤቴ ጋር ከልጆች ጋር ሆኖ ለረጅም ቀን። ታሪካዊ ቦታዎችን መጎብኘት ታሪካዊ ቦታዎች ስንል ምንድነው? ብዙ ታሪክ የተሰራባቸው ቦታዎች አሉ። ብዙ ታሪክ የተሰራባቸው ብዙ ታሪክ የተፈጸመባቸው ቦታዎች አሉ። እነዛን ቦታዎች። ጎብኝቶ አንድ ብቻ ሳይሆን በርከት ያሉ ቦታዎችን ጎብኝቶ። ጊዜ ማሳለፍ ወይንም የእረፍት ጊዜ ማሳለፍ በጣም የምመኘው አይነት የእረፍት ጊዜ ነው ማለት ነው። እነዚህ እነዚህን ቦታዎች ታሪካዊውን ቦታዎችን ማንሳት እንችላለን። ለምሳሌ አሁን ላሊበላም ማንሳት እንችላለን ላሊበላ ከአንድ ውቅር ወይንም ከአንድ ድንጋይ ተወቅሮ የተሰራ ታሪካዊ ቦታ ነው ወይንም ሃይማኖታዊ ቦታ ነው። የእረፍት ጊዜን እንደዚህ አይነት ታሪካዊ ቦታዎች ላይ ማሳለፍ እንዴት ተሰሩ የሚሉትን እየመረመሩ ሲደመር ደግሞ በምን መልኩ ምንን ታሳቢ ተደርጎ ተሰሩ የሚሉትን ነገሮች እያሰቡ የእረፍት ጊዜ ማሳለፍ አንደኛው ከምመኘው ነገር ነው። ሌላኛው ደግሞ ታሪካዊ ቦታዎች አሉት። ለምሳሌ ከዚህ በፊት የነበሩ ነገስታት የገነቧቸው አብያተ መንግስታት አሉ። ማንም ማንሳት እንችላለን የጎንደር አብያተ መንግስታትን ማንሳት እንችላለን በተለያየ በተለያዩ ነገስታት ነገስታቶች የተሰሩ ቤተ ቤተ መንግስቶች ወይንም የዛ የንጉሱ መኖሪያዎች ወይንም የንጉሱ የሚያስተዳድርባቸው ቦታዎች ይኖራሉ እነዛን መጎብኘት በጣም የምፈልገው ቦታ ነው። ወይንም የእረፍት ጊዜየን እንደዚህ አይነት ቦታዎች ላይ ማሳለፍ ከምፈልጋቸው ወይንም ከምመኘው የእረፍት ጊዜ መካከል አንደኛው ነው። ሌላኛው በሶስተኛነት የምመኘው የእረፍት ጊዜ ምንድነው? ሃይማኖታዊ ቦታዎች ላይ ጊዜ ማሳለፍ ሃይማኖታዊ ቦታዎች ላይ ለረጅም ቀናት ወስዶ ለሳምንታት ለሁለት ሳምንት ለወር ሊሆን ይችላል። ከ ከ ከመደበኛ ከምንሰራው ስራ ነፃ ሆኖ ይህ የአለሙ ወይንም አለማዊ የሚባለውን ሀሳብ እረስቶ። ከተፈጥሮ ጋር ከተፈጥሮ ጋር እያወሩ ወይም ከተፈጥሮ ጋር እየተነጋገሩ። ሃይማኖታዊ ቦታዎች ገዳማት ብለን ለምን የምንጠራቸው በተለይ ታሪካዊ ታሪካዊ ገዳማቶች አሉ። እነሱን እየጎበኙ ከ ከአለማዊ ስራ ወጥቶ መንፈሳዊ ስራዎችን እየሰሩ እነዛን መንፈሳዊ ቦታዎች እየጎበኙ ወደፊት የተሻለ ማድረግ ወይንም ወደፊት ለምንሰራቸው ስራዎች ራስን አዘጋጅቶ ከፈጣሪ ጋር ግንኙነት ፈጥሮ። ራስን እንደ አዲስ አድሶ በብዙ ነገር በብዙ ነገር አእምሮአችን በጥሩ አስተሳሰብ በጥሩ መንፈስ አድሶ ወደ ስራ መመለስ። አንደኛው የእረፍት ጊዜን ማሳለፍ የምመኝበት አንደኛው መንገድ ነው ማለት ነው። ስለዚህ እነዚህን ነው ማንሳት የፈለኩት በአጠቃላይ አመሰግናለሁ።

አመሰግናለሁ ሾርባ ትወዳለህ ወይ ነው? የውይይቱ መነሳ መነሻ ሀሳብ አዎ ሾርባ እወዳለሁ። በተለይ በተለይ ቤት ውስጥ የሚዘጋጁ ሾርባዎችን በጣም በትልቁ ነው የምወዳቸው ወይንም ሁሌ አገኝ የምፈልገው አይነት ነገር ነው። ሾርባ ሾርባ እንደሚታወቀው ከተለያዩ ነገሮች ነው የሚሰራው ወይንም በውስጡ ብዙ ነገሮች አሉት። ለምሳሌ መኮረኒ አለው ፓስት አለው ሩዝ አለው ምስር አለው ክክ አለው። ካሮት አለው ጎመን አለው የተለያዩ አይነት ንጥረ ነገሮች ነው በውስጡ የሚይዘው የተለያዩ አይነት ንጥረ ነገሮች በውስጡ ይዛልኝ። ስለዚህ የተለያየ አይነት ንጥረ ነገሮች በውስጡ ያዘ ማለት ለሰውነታችን የሚያስፈልጉትን ነገሮች በሙሉ ይይዛል ማለት ነው። ለጤናችን የሚጠቅሙ ነገሮች ለምሳሌ አንደኛው የምንመገበው ምግብ ፕሮቲን ሊኖረው ይችላል ሌላኛው ቪታሚን ሊኖረው ይችላል እንደዚህ እንደዚህ እያደረግን ምን ማድረግ ምን ማግኘት እንችላለን? ከሾርባ ለጤናችን ወይንም ለጤናችን የሚያግዙ የተለያዩ ንጥረ ነገሮችን ማግኘት ይቻላል ማለት ነው። እነዚህን ንጥረ ነገሮች አገኘን ማለት ደግሞ ምን ይፈጠራል ማለት ነው? ጤናችን የተጠበቀ ይሆናል ወይንም የተመጣጠነ ነገር ማግኘት እንችላለን ማለት ነው። የተመጣጠነ ነገር ባገኘን ቁጥር ደግሞ ጤናችን እየተጠበቀ ይሄዳል ማለት ነው። ስለዚህ ሾርባ በጣም ተወዳጅ የሆነ ምግብ ነው ወይንም ሾርባ በጣም ነው የምወደው። ብዙም ሰው ይጋራኛል ብዬ አስባለሁ ይሄ አሁን ቀደም ብዬ ያነሳሁትን ሀሳብ ለምን ቢባል ሾርባ አገልግሎቱ ዘርፈ ብዙ ነው ወይም ሰፊ አገልግሎት ነው የሚሰጠው እንደሚታወቀው ሰፊ አገልግሎት ነው የሚሰጠው እንደሚታወቀው ስለዚህ ሾርባ እወዳለሁ። በተለይ በተለይ በትንሹም ቢሆን ከቤት ውጪ ምግብ በምመገብበት ሰዓት ከምግብ በፊት ከምግብ በፊት ሾርባ የሚቀርብባቸው በጣም ብዙ ትልልቅ ቦታዎች አሉ እነዛ ቦታዎች ላይ ሄጄ ውጪ የምበላ ከሆነ እነዛ ቦታዎች ላይ ሄጄ ሾርባ መጠቀም ወይንም ሾርባ መውሰድ በጣም ነው የምወደው። ለምን ብዙ ጥቅሞች ነው ያሉት አንደኛው የምግብ ፍላጎታችን ይጨምራል ከምግብ ከምሳ በፊት ወይንም ከሆነ ከምንመገበው ምግብ በፊት ስለሆነ የምንወስደው የምግብ ፍላጎታችን በትልቁ ነው የሚጨምረው ወይንም በሰፊው ነው የሚጨምረው። ሁለተኛ ቀደም ብዬ እንዳነሳሁት ከጤና ጋር የተያያዘ ወይንም ለጤናችን ሰፊ ጥቅም ነው የሚሰጠው ወይንም ጥቅሙ ዘርፈ ብዙ ነው ትልቅ ጥቅም ነው የሚሰጠው ማለት ነው። ለጤናችን ስለዚህ ሾርባ በአጠቃላይ በጣም ወሳኝ ነገር ነው ብዙ ሰውም ቢለምደው ብዬ አስባለሁ ቤት ውስጥ ካሉት በቀላሉ ካሉን ቤት ውስጥ ከምንመገባቸው ምግቦች ቀላቅለን የምንሰራውን ሾርባ ብዙ ሰው ቢለምደው ብዬ አስባለሁ። የምንጠቀመው ንጥረ ነገር ሰፊ ቢሆንም ትንንሽ ነው ከእያንዳንዱ የምንወስደው ከእያንዳንዱ ትንንሽ ወሰድን ማለት ውስጣችን ወይንም ቤታችን አይጎዳም ማለት ነው። በዛ መልኩ ምን ማድረግ እንችላለን ማለት ነው? ሾርባዎችን አዘጋጅተን ሾርባዎችን መጠቀም እንችላለን ማለት ነው። ስለዚህ ሾርባ ትወዳለህ? አዎ በጣም ነው የምወደው ሰዎችም እንዲጠቀሙ በሰፊው ወይንም በትልቁ አበረታታለሁ ማለት ነው። አመሰግናለሁ

አመሰግናለሁ። ፍየል አይተህ ታውቃለህ ወይ? ነው የሚለው። ፍየል አዎ በሚገባ አይቼ አውቃለሁኝ። ለምን አካባቢያችን ላይ በጣም የ የቤት እንስሳት አሉ። ከፍየል በተጨማሪ በጎች አሉ፤ የተለያየ አይነት መጠን ያላቸው ከብቶች አሉ። ስለዚህ እነዚህን ፍየሎች የማየት እድል በጣም በሰፊው አለ። ማየት ብቻ ሳይሆን ከዛም ያለፈ ነገር ማለት ነው። ለምሳሌ እነዚህን ፍየሎች በቅርብ የመንካት፤ በቅርብ የመዳሰስ ምን እንደሚመገቡ የማየት፤ ፍየሎች ምን ምን አይነት መልክ አላቸው? ከሌሎች እንስሳት ምን የተለየስ ባህሪ አላቸው? ምን የተለየስ ባህሪ አላቸው? የሚለውን ነገር ለማየት በሰፊው እድሉን አግኝቻለሁ ብዬ አውቃለሁ። ስለዚህ ቀደም ብዬ እንዳነሳሁ፥ በአካባቢያችን በጣም ብዙ የሆኑ ወይንም የተለያዩ አይነት የቤት እንስሳት ስላሉ ልክ እንደ ፍየል፣ በግ፣ በሬ፣ ላም፣ ዶሮ አይነት እንስሳቶች ፍየልን ለማየት ለኔ በጣም ቀላል ነው። ወይንም በሰፊው ያየሁበት ሁኔታ አለ ማለት ነው። ፍየል ከዛም አልፎ ከማየትም አልፎ መብላት ደረ መብላትም አለ። ወደ እኛ አካባቢ በጣም በሰፊው ይበላል። ፍየል ፍየል ብቻ ታርዶ የሚቀርብባቸው ፍየል ቤቶች አሉ። እነዚህ ፍየል ቤቶች የፍየል ስጋ ብቻ ነው የሚቀርብባቸው። ስለዚህ የፍየል ስጋ ብቻ የፈለገ ሰው ደግሞ ምን ያደርጋል ማለት ነው እንደዚህ አይነት ቤቶችን ፈልጎ ምን ያደርጋል የፍየል ቤቶች ወዳለባቸው ወይንም የፍየል ስጋ ወደሚያቀርቡ ቤቶች ይሄድና የሚፈልገውን አገልግሎት ማግኘት ይችላል ማለት ነው እንደ አጠቃላይ። በነገራችን ላይ የፍየሎች ለጤናችን በጣም ጠቃሚ ናቸው። ለምን ፍየል በባህሪዋ የተለያዩ አይነት ቅጠላ ቅጠሎችን ትመገባለች። የተለያዩ አይነት በአካባቢው የሚገኙ ቅጠላ ቅጠሎችን ስለምትመገብ ለጤናችን ጥሩ ነው። ያ ማለት ምንድነው በሽታን ሊከላከሉ የሚችሉ ቅጠላቅጠሎች፤ ወይም በሽታ ሊያጠፉ የሚችሉ ቅጠላቅጠሎችን ፍየሏ ተመግባ፣ እኛ ደግሞ መልሰን የፍየሏን ስጋ የምንመገብ ከሆነ ምን እያደረግን ነው ማለት ነው በቀጥተኛ ባይሆንም በቀጥተኛ ባልሆነ መልኩ እነዛን ለጤናችን ጥሩ ይሁን ወይንም በሽታ ተከላካይ ይሁን ወይንም ውስጣችን ያሉትን በሽታዎች ሊያጠፉ የሚችሉ ቅጠሎችን በፍየሉ አማካኝነት ውስጣችን ላይ እየገቡ ነው ማለት ነው። ስለዚህ እንደዚህ ሆነ ማለት ጤናችንም ይጠበቃል። ወይንም የፍየል ስጋ በመብላታችን ምክንያት ሊደርሱ የሚችሉ የጤና ጉዳቶችን መከላከል እንችላለን። ወይንም ደግሞ ውስጣችን ላይ ያሉ ወይንም ውስጥ ላይ ያሉ የተለያዩ በሽታዎችን መከላከል እንችላለን ማለት ነው። የተለያዩ ውስጣችን ላይ የሚኖሩ በሽታዎችን መከላከል እንችላለን ማለት ነው። ስለዚህ ፍየል አይተህ ታውቃለህ ወይ? አዎ በሚገባ አይቼ አውቃለሁ። ከማየትም አልፎ በአካባቢ ፍየል ባህሪዎችን ማወቅ፤ ፍየል ምን እንደምትመገብ መለየት እና ደግሞ የፍየል ስጋም የመመገብ እድሉን አግኝቻለሁ ማለት ነው። አመሰግናለሁ።

አመሰግናለሁ በቤትህ ምን አይነት የቤት እቃዎች አሉ የሚል ነው? የመወያያ ወይንም የመነሻ ሀሳብ። በቤት ውስጥ ለተለያዩ አገልግሎቶች የምንጠቀምባቸው ዘርፈ ብዙ ይሄንን በጣም አሁን ብዙ የቤት እቃወች አሉ። ወደ እኔ ቤት ስመጣ ለምኝታ አገልግሎት የምትጠቀምበት ከጣዉላ የተሰራ አልጋ አለኝ። አልጋው ላይ ደግሞ የሚቀመጡ ፍራሾች አሉ ፍራሾችን የምናለብስባቸው አንሶላዎች እና ስንተኛ ለብሰናቸው የምንተኛቸው የአልጋ ልብሶች ወይንም ብርድ ልብሶች አሉ ማለት ነው። ከዛ በተጨማሪ ለመቀመጫነት አገልግሎት የምንጠቀምባቸው ሶፋዎች አሉ ቤቱ ውስጥ። የተለያዩ አይነት ኩርሲዎች አሉ። ከኮርሲም በተጨማሪ ደግሞ አግዳሚ ወንበሮች አሉ አግዳሚ ወንበሮች አሉ ሰዎችን የምናስቀምጥባቸው ስለዚህ ለመቀበል እዛም እንደገለገልባቸው የተለያየ ቤት እቃዎች አሉ። ሌላኛው ደግሞ ልብሶቻችን በጥንቃቄ የምናስቀምጥባቸው ለቁም ሳጥኖች አሉ ከጣውላ ወይንም ከተለያየ ነገር የሚሰሩ ቁም ሳጥኖች አሉ። እኔ ጋር ቁም ሳጥን አለ ልብሶችን በስርዓት በጥንቃቄ ደርድረን የምናስቀምጥበት ማለት ነው። ከዚህ በተጨማሪ ደግሞ የምንመገብባቸው ወይንም ለምግብ አገልግሎት የምንጠቀምባቸው የምግብ ጠረጴዛዎች አሉ። የምግብ ወንበሮች አሉ ወይንም ከጠረጴዛው ጋር አብረው ተያይዘው የሚሰሩ የምግብ ወንበሮች አሉ። ስለዚህ የምግብ ጠረጴዛ የምግብ ወንበሮች ከጣውላ የተሰሩ አሉኝ ማለት ነው። ከዚህም በተጨማሪ ደግሞ እቃወች አሉ ቤት ውስጥ ለመመገቢያነት ወይንም ምግብ ለመስሪያነት የምንገለግልባቸው ከኤሌክትሪክ ሀይል የሚጠቀሙ ስቶቮች አሉ ምጣዶች አሉ። እንጀራ የምንጋገርባቸው ከዚህ በተጨማሪ ደግሞ ምግብ የምናበስልባቸው ምግብ የምናበስልባቸው የተለያየ መጠን ያላቸው የተለያየ መጠን ያላቸው ብረት ድስቶች ወይም ድስት ብለን የምንጠራቸው እቃዎች አሉ። ስለዚህ እንደምንፈልገው የምግብ መጠን መስሪያ እነዛን ድስቶች እያነሳን እንጠቀማለን ማለት ነው። ከዚህ በተጨማሪ ደግሞ ምግብ የምንመገብባቸው ሳህኖች አሉ የተለያየ መጠን ያላቸው የተለያየ መልክ ያላቸው የተለያየ አይነት ሳህኖች ቤት ውስጥ ይገኛሉ። እነዚህ ደግሞ በተለይ በተለይ ለምግብ አገልግሎት ለምግብ መስሪያነት የምንገለገልባቸውን እቃዎች ደግሞ አንድ ላይ ደርድረን ወይንም በአንድ ላይ ምንም አይነት አቧራ ሳያገኝ ወይንም አቧራ እንዳያገኛቸው አድርገን የምናስቀምጥባቸውም መደርደሪያ ብቻ ነው ለቃ ተብሎ የሚዘጋጁ ለቃ ተብሎ የሚዘጋጁ ጠረጴዛዎች ይኖራሉ። ወይም ደግሞ እኔ ጋር ያለው አሁን የእቃ መደርደሪያ አለ አለኝ የእቃ መደረደሪያ አለኝ የተለያየ ደረጃወች አሉት። ስለዚህ እነሱን እንደረድርበታለን ከዚህ በተጨማሪ ደግሞ ቀደም ብዬ ካነሳኋቸው እቃዎች በተጨማሪ ለውሃ መጠጫ የምንገለግልባቸው የተለያየ መጠን ያላቸው ብርጭቆዎች አሉ። ኩባያዎች አሉ እና እነዚህን መሰል እቃዎች በቤት ውስጥ ለተለያዩ አገልግሎቶች የምጠቀምባቸው እቃዎች ይገኛሉ ማለት ነው። ስለዚህ ቤት ውስጥ በዋናነት በቀደም ብዬ የዘረዘርኳቸው እቃዎች እኔ ቤት ወይንም በቤቴ ውስጥ የሚገኙ እቃዎች ናቸው ማለት ነው። አመሰግናለሁ

አመሰግናለሁ ስሜትህን በፊትህ ላይ ታሳያለህ ወይ ነው የሚለው የውይይቱ መነሻ ሀሳብ አዎ ስሜቴ በፊቴ ላይ ይነበባል ብዙ ጊዜ ሳልናገር ሰዎች ፊቴን አይተው ፊቴን ፊቴ ላይ የሚገለጸውን ስሜት ተንተርሰው ምን እንዳሰብኩ የሚነግሩኝ ሁኔታ ይኖራል ማለት ነው ስለዚህ ደስታም ሲያጋጥመኝ ሰዎች ጋር ቁጭ ብዬ ምንም ሳላወራ ስሜቴን ፊቴ ላይ የምገልጽበት ወይንም የደስታ ስሜቱ ፊቴ ላይ የሚታይበት ሁኔታ ይኖራል ማለት ነ፤ ስለዚህ ፊቴ ላይ የደስታው ስሜት ይታያል በተመሳሳይ ደግሞ በስልክም ሊሆን ይችላል በተለያየ መንገድ መጥፎ ነገር በማይበት ሰዓት ሀዘን በሚኖርበት ሰዓት በተመሳሳኝ እምባ ሳይወጣኝ ወይንም ደግሞ አፌ ውስጥ ቃላቶች ሳይወጡ አፌ ውስጥ ቃላቶች ሳይወጡ ምን ይፈጠራልኝ ስሜቴን ፊቴ ላይ ስሜቴን በማየት ብቻ ሰዎች ምን እንዳለ ምን እንዳለብኝ ወይንም ምን እንዳጋጠመኝ የሚያዩበት ሁኔታ ይኖራል ማለት ነው ስለዚህ ስሜትህን በፊት ላይ ታሳያለህ አዎ ብዙ ሰው በፊቱ ያሳያል ብዬ አስባለሁኝ ፊቱን በማየት ብቻ አንድ ሰው እንደደከሙ መናገር እንችላለን ደስታ እንዳጋጠመው ችግር ላይ እንደሆነ እንቅልፍ እንዳልተኛ እነዚህንና መሰል ነገሮችን መናገር እንችላለን ከዚህ በተቃራኒ ደግሞ የሆኑ ሰዎች ያጋጥሙናል በነገራችን ላይ ለምሳሌ ምንም ነገር ቢያጋጥማቸው የተለየ ነገር ፊታቸው ላይ አይናይም፤ ለምሳሌ አብረን ቁጭ ብለን ሀዘን ትልቅ ሀዘን ተነግሯቸው ፊታቸው ላይ ምንም አይነት ለውጥ የማይታይበት ወይም ፊታቸው ላይ ምንም አይነት ስሜት የማይገለጽበት ወይም የማይታይበት ሁኔታ ይኖራል ማለት ነው፤ ስለዚህ ፊት ላይ የማይ ስሜታቸውን መግለጽ የማይችሉ ወይም ደግሞ መሸፈን የሚችሉ በሰው በፊት በፊታቸው ስሜታቸውን መግለጽ የማይፈልጉ ሰዎችም አሉ ማለት ነው እንደው ጥሩ ልምድ የሚሆነው ብዬ የማስበው እንደ ሰው ባህሪ ስሜቱን በፊቱ ላይ ያሳያል አያሳይኝ የሚለው ነገር ልዩነት ቢኖረውም እንደው ጎበዝ ለሆነ ሰው ስሜቱን በፊቱ ላይ ባይገልጽ ጥሩ ነው ብዬ አስባለሁ፤ እንደ እኔ አይነቱ ሰው ስሜቱን በፊቱ ላይ ያሳያል ወይ ይገልጻል ነገር ግን ስሜታችን በፊታችን ላይ በአንገልጽ የተሻለ ነው ብዬ ነው የማስበው ለምን ደስታም ያጋጥመን ሀዘንም ያጋጥመን በቃላት ወይንም አውርተን ወይንም ተናግረን ያን ደስታችን ወይንም ያን መከፋታችን ብንገልጽ ነው እንዴ የተሻለ የሚሆነው ሰዎች አይተው ብቻ እንደደከመን እንደተሰላቸን እንቅልፍ እንደመጣብን ወይንም ደግሞ ሰላም እንዳልሆን ውስጣችን ላይ ሰላም ሰላም ውስጣችን ላይ ሰላም እንደሌለ ጤንነት እንዳልተሰማን እንደዚህ እንደዚህ አይነት ነገሮችን ባይነግሩን ይመረጣል ብዬ አስባለሁ በእኔ አረዳድ ለምን ራሳችን ነግረናቸው ከዛ በኋላ ቢያውቁና ቢረዱ የተሻለ ነው ብዬ ስለማስብ ማለት ነው፤ ነገር ግን እኔ ስሜቴ በፊቴ ላይ ይታያል ስሜቴን አይቶ ሰው ፊቴን አይቶ ሰው ስሜቴን ማንበብ መናገር ይችላል ማለት ነው አመሰግናለሁ።

አመሰግናለሁ ቤተሰብ በምን ያህል ጊዜ ይሰበሰባል ነው የውይይቱ መነሻ ሀሳብ? ቤተሰብ ወደ እኛ ቤተሰብ ስንመጣ ብዙ ጊዜ የምንሰባሰበው በበዓላት ጊዜ ነው በበዓላት ጊዜ በተለይ በተለይ እነዚህ ሁለቱ በዓላቶች በጣም ወሳኝ ናቸው ብዬ አስባለሁ። ለምሳሌ የመስቀል በዓል የመስቀል በዓል በተቻለ መጠን እኔ እንዳደኩበት ማህበረሰብ። ልጅም ከሆነ በየትኛውም በዓል ላይ ላይገኝ ይችላል። ወይንም በሌላው በሌላው ጊዜ ላይ ላይገኝ ይችላል። ግን በመስቀል ጊዜ ወደ ቤተሰቦቹ መሄድ አለበት ወይንም ቤተሰቦቹን መጠየቅ አለበት። ሁሉም ልጆች አንድ ላይ ተሰባስበው ነው ያን በዓል የሚያከብሩት ወይንም በጋራ ነው። ያን በዓል ያን ጊዜ የሚያሳልፉት ማለት ነው። ስለዚህ ብዙ ጊዜ መስቀል በዓል ላይ መስቀል በዓል ላይ ቤተሰብ ይሰባሰባል። ከዚህ በተጨማሪ ደግሞ የትንሳኤ ምንድነው? በእኛ አጠራር ወይም ፋሲካ ብለን የምንጠራው በዓል አለ። የጌታችን የመድኃኒታችን የኢየሱስ ክርስቶስ ትንሳኤ ላይ በጣም በሰፊው ነው የሚከበረው። በሰፊው ነው የሚከበረው እንደ መስቀሉ አስገዳጅ ባይሆንም ወይም መስቀል ላይ ሁሉም ልጅ ግዴታ መገኘት አለበት። ወይንም እናትና አባት ካሉ ሁሉም ልጅም ይኑረው የልጅ ልጅ ይኑረው እነሱን ይዞ ወደ እናትና አባቱ ሄዶ አንድ ላይ ነው ያን በዓል የሚያከብረው። በትንሳዔ ጊዜ ደግሞ የቻለ ሰው የቻለ ሰው በአብዛኛው የሚገኝበት ነው እንደ መስቀሉ ግዴታ ባይሆንም ማለት ነው። ስለዚህ በአማካይ በአማካይ ወደ እኛ ቤተሰብ ስንመጣ በአማካይ በአመት አንድ ጊዜ ወይንም በስድስት ወር አንድ ጊዜ ቤተሰብ ይሰባሰባል። ቤተሰብ በተሰባሰበ ቁጥር ደግሞ ይታወቃል። ቤተሰብ ለሀገር መሰረት ስለሆነ ብዙ ሀሳቦችን ይለዋወጣል። ብዙ ሀሳቦችን ቤተሰቡን በምን መልኩ እናሻሽለው ቤተሰቡን በምን መልኩ ወደ መስመር እናስገባው? እንዲህ እንዲህ አይነት መሰል ነገሮች ይነሳሉ። በመሃል ደከም ያለ ቤተሰብ ካለ እሱን እንዴት እንደግፈው? በምን መልኩ አግዘነው የተሻለ ሰው ማድረግ እንችላለን። መሰል ሀሳቦች ይነሳሉ። ሁለተኛም በጋራ የምንሰራቸው የጋራ ሀሳቦችም ካሉ እነዚህን ሀሳቦች ማን? ሀላፊነት ወስዶ ሀሳቦቹን ያስጀምር። ማን ያሰባስበን ማን? ነገሮችን መስመር የሚለው ነገርም በሰፊው ይመከርበታል። ስለዚህ ቤተሰብ መሰባሰብ በጣም ወሳኝ ነገር ነው። አንደኛ ለቤተሰብ ደስታ ነው ከቤተሰብ ደስታም አልፎ ደግሞ ምን ይፈጠራል ማለት ነው። የሰዎችን ግንኙነት ያጠናክራል ሁለተኛም ወደፊት ቤተሰቡን በተሻለ መንገድ ለመምራት ስለሚያግዝ በአጠቃላይ ቤተሰብ መሰባሰቡ ጥሩ ነው። ረጅም ጊዜ ባንወስድም ጥሩ ነው ስንሰባሰብ ቤተሰብ በአጭር ጊዜ ውስጥ እየተገናኙ ጥሩንም መጥፎውንም ነገር በማሳለፍ የተሻለ ነው ብዬ ነው የማስበው። ስለዚህ ቤተሰብ በምን ያህል ጊዜ ይሰባሰባል የኛ ቤተሰብ በዋናነት በአንድ አመት ከበዛ ካልያ ደግሞ በየስድስት ወሩ ይሰባሰባል ማለት ነው። አመሰግናለሁ

አመሰግናለሁ የምትወደው ሬስቶራንት የት ነው ነው የሚለው የውይይቱ መነሻ ሀሳብ? የምወደው ሬስቶራንት እንደምመገበው ምግብ አይነት ይለያያል። እንደሚታወቀው ሁሉም ሬስቶራንቶች በሁሉም አይነት ምግቦች ጥራታቸው የተሻለ ነው ወይንም ጥሩ ናቸው ላንልን እንችላለን። አንዱ ሬስቶራንት ምናልባት አንድ አይነት ምግብ ላይ በጣም በደንብ ጥራት ነው የጠበቀ ምግብ ሊሰራ ይችላል። ሌላኛው ሬስቶራንት ደግሞ ሌላ የሆነ አይነት ምግብ ቆንጆ በሆነ አግባብ ልንሰራ ይችላል። ስለዚህ እንደምንወደው ምግብ አይነት ይለያያል ብዬ አስባለሁኝ። ግን መምረጥ ካለብኝ አንድ ሬስቶራንት ልምረጥ። በእኔ ምርጫ መውደው የማስበው ማለት ነው። ከራዲዮን ይባላል ከራዲዮን ካፌና ሬስቶራንት ይባላል ከራዲዮን ካፌና ሬስቶራንት። ብዙ ጊዜ ምሳ የምበላበት ቦታ ነው። ምሳዬን የምበላው ብዙ ጊዜ እዚህ ቦታ ላይ ነው። በተለይ ምሳ ላይ ያላቸው የምግብ ጥራታቸው ደስ ይላል በተለይ በኢትዮጵያውያን የምግብ አይነት በየአይነት ብለን የምንጠራው የምግብ አይነት አለ። የተለያዩ አይነት ኑሮዎች አንዱ ላይ አስር እስከ አስራ ሁለት የሚደርሱ ምግቦች። አንድ ላይ ወይንም አስር አስራ ሁለት አይነት ወጦች አንድ እንጀራ ላይ የሚቀርቡበት አይነት ምግብ አለ። ይሄኛው ምግባቸው በጣም ቆንጆ ነው በጣም ኳሊቲው የተሻለ ነው ወይንም በትልቅ ኳሊቲ ወይ በትልቅ ጥራት የሚገኝ የምግብ አይነት ነውና። ብዙ ጊዜ ምሳ መብላት ካለብኝ ውጪ ላይ እንደዛ አይነት የዛ ሬስቶራንት ላይ እሄዳለሁ። ሾርባቸው ቆንጆ ሆኖ ከምግብ ከምሳ በፊት ያለው ሾርባ ቆንጆ ሆኖ ከሾርባው በተጨማሪ ደግሞ የሚያቀርቡት ምግብ በተለይ ምሳ ላይ በየአይነት ብዬ ቀደም ብዬ ያነሳሁት በጣም በጥራት ነው በጣም በቆንዶ ሁኔታ ስለሚያቀርቡት እሱን እመርጣለሁ ማለት ነው። ከዛ በተጨማሪ ደግሞ መስተንግዷቸው መስተንግዷቸው ሰውን የሚስብ ነው ለሰው የሚመች ነው ለሰው ደስ በሚል ሁኔታም ስለሚያስተናግዱ አንደኛው ምርጫዬ ነው ማለት ነው። ከዚህ በተጨማሪ ደግሞ ሌሎች ምግቦችን ስትፈልግ ወይንም ደግሞ የተለየ ፍስክ ስጋ ከጾም ውጭ አሉ ምግቦችን የስጋና ከስጋ ጋር ተያይ ያላቸውን ምግቦችን በምወስድበት ሰዓት ደግሞ ከዚህኛውን ካነሳነው ካነሳሁት ሬስቶራንት ይልቅ ሌሎች ሬስቶራንቶችን እመርጣለሁ። ለምሳሌ ስጋ ነክ ምግቦችን በምመገብበት ሰዓት የ ስጋ ቤቶችን እመርጣለሁ ስጋ ቤቶች ማለት ራሳቸው አርደው ራሳቸው እያየን እያየን ስጋውን እያየን የምንመገብ ወይንም ስጋው ሲቆረጥ እያየን የምንፈልገውን ስጋ አስቆርጠን አስርተን ምንመገብባችሁ አይነት ሬስቶራንቶች አሉ። ስለዚህ የስጋ ነክ ምግቦችን መብላት የምፈልግ ከሆነ ደግሞ ሬስቶራንቶች ጋር እሄዳለሁ ምን አይነት ሬስቶራንት ኢትዮጵያ ሬስቶራንት ኢትዮጵያ ሆቴል የሚባል ሬስቶራንት አለን እዛ ኢትዮጵያ ሆቴል ጋር እሄዳለሁኝ። እዛ ሄጄ የምፈልገውን በምፈልገው መልኩ የምፈልገውን አይነት ስጋ አሰርቼ ያን ስጋ የምመገብበት ሁኔታ ይኖራል ማለት ነው። ስለዚህ የምወዳቸው አይነት ሬስቶራንቶች ቀደም ብዬ ያነሳኋቸው ሁለቱ ሬስቶራንቶች ናቸው ማለት ነው። አመሰግናለሁ።

አመሰግናለሁ በስራ ጊዜ እረፍት ታደርጋለህ ወይ ነው የሚለው አዎ በስራ ጊዜ እረፍት ለማድረግ እሞክራለሁ። እንደሚታወቀው እረፍት ወሳኝ ነገር ነው ያ ማለት ምንድነው? ዝም ብለን በየአስር ደቂቃ ወይንም በየሃያ ደቂቃው እረፍት እናድርግ ሳይሆን ለሁለት ሰዓት ለሶስት ሰዓት ከሰራን ከዛ በኋላ ደግሞ የተሻለ እረፍት ማድረጎ ደግሞ ወደ ስራ መመለስ የተሻለ ነው። የአሥር ደቂቃ የአሥራ አምስት ደቂቃ እረፍት አድርጎ ደግሞ ወደ ስራ መመለስ የተሻለ ነው። ይሄ ዘርፈ ብዙ ጥቅም ነው ያለው በነገራችን ላይ በስራ የእረፍት ማድረግ እረፍት ስንል ረጅም ሰዓት ስላልሆነ ማለት ነው። አንደኛ ለጤናችን ጥሩ ነው ምናልባት ረጅም ሰዓት ተቀምጠን የምንሰራው ሊሆን ይችላል ሊሆን ይችላልኝ ረጅም ሰዓት በመቀመጣችን ምክንያት ሰውነታችን ሊጎዳ ይችላል ስለዚህ ምን ሊመጣ ይችላል ከጤና ጋር በተያያዘ ጉዳቶች ይኖራሉ ማለት ነው። ስለዚህ በስራ ጊዜ እረፍት ማድረግ አንደኛው ለጤና ጥሩ ነው። ሁለተኛው ደግሞ ስራውን በውጤታማነት ለመስራት ረጅም ሰዓት አንድ ስራ ላይ ስናተኩር እየደከመን እየተሰላቸን እንሄዳለን ነገር ግን በመሃል እረፍት አድርገን ተመልሰን መጥተን ደግሞ የምንሰራ ከሆነ ያንን ሰላም ይፈጠራል ማለት ነው። ተመልሰን በተን ስትሰራ አእምሮአችን በአዲስ ወይንም ተዝናንቷል ወይንም በተወሰነ እረፍት አግኝቷል እረፍት አግኝቶ ሲመለስ ደግሞ ምን ይፈጠራል ማለት ነው። ስራውን በውጤታማነት መስራት ይቻላል ማለት ነው። ምናልባትም ያለ እረፍት ወይንም እረፍት ሳናደርግ ረጅም ሰዓት የምንወስድ ከሆነ እረፍት ሳናድርግ ረጅም ሰዓት የሚፈጅብንን ስራ ወይንም የሚወስድብን እንሰራ ምን ማድረግ እንችላለን ማለት ነው። በጣም በአጭር ጊዜ ውስጥ ምንም አይነት ጊዜ ሳንወስድ ወይንም ጊዜ ሳይፈልግ ሳይወስድ ሳንወስድ በአጭር ጊዜ ውስጥ ምን ማድረግ እንችላለን ያንን ስራ መከወን እንችላለን ማለት ነው። ስለዚህ በስራ መሃል ረጅም እረፍት ባይሆንም ትንንሽ እረፍቶችን ማድረግ በጣም ቆንጆ ነው። ለምን አንደኛ ከጤና አኳያ ከጤና አኳያ ለረጅም ሰዓት የምንቆም ከሆነ ወይንም ለረጅም ሰዓት የምንቀመጥ ከሆነ በመቆማችን በመቀመጣችን ምክንያት የሚደርስ በሽታዎች ይኖራሉ እነሱን መከላከል እንችላለን ወይንም መቀነስ እንችላለን ማለት ነው። ሌላኛው ደግሞ ስራችን በውጤታማነት ለመስራት ምናልባትም እረፍት ሳናደርግ ሰላሳ ደቂቃ አንድ ሰዓት የሚወስድብን እንሰራ እረፍት አድርገን ስንመለስ በሃያ ደቂቃ ውስጥ የምንጨርስበት በአስራ አምስት ደቂቃ ውስጥ የምንጨርስበት አግባብ አለ ማለት ነው። ስለዚህ እረፍት ማድረጋችን ጊዜ አላባከንንም ማለት ነው። ለምን ተመልሰን ስራችን ለመስራት በጣም በአጭር ጊዜ ውስጥ መስራት ትችላለህ ስራዎችንም በውጤታማ በሆነ መልኩ ወይንም ውጤታማ በሆነ መንገድ መከወን ቻልን ማለት ነው። ስለዚህ በስራ ጊዜ እረፍት ታደርጋለህ አዎ በስራ ጊዜ የተመጠኑ እረፍቶች ወይንም ለአጭር ጊዜያቶች እረፍት አደርጋለሁ። ለምን ጤናዬን መጠበቅ ስለምፈልግ ወይንም ከጤና አኳያ ከዚህ በተጨማሪ ደግሞ ከጤናም በተጨማሪ ደግሞ ስራዬን በውጤታማነት እና በአጭር ጊዜ ውስጥ መከወን የምፈልግ ከሆነ በስራ መሃል በጣም ለአጭር ደቂቃዎች እረፍት አድርግና ተመልሼ ወደ ስራ የምገባበት ሁኔታ ይኖራል ማለት ነው። አመሰግናለሁ

አመሰግናለሁ ሰዎችን በአይን ትመለከታለህ ወይ ነው የሚለው ሰዎችን አዎ በአይን እመለከታለሁ ከሰዎች ጋር ቁጭ በምልበት ሰዓት ከሰዎች ጋር በማወራበት ሰዓት ሰዎችን በአይን እመለከታለሁ በእኛ አነጋገር በኢትዮጵያውያን ባህል ደግሞ ምን የሚባል ምሳሌ አነጋገር አለን ነገር በአይን ይገባል የሚባል ነገር አለን ነገር በአይን ይገባል ማለት ምንድነው አንድን ሰው አይን አይኑን እያየን አይኑን እየተመለከትን ስናጫውተው ስናወራው መምከር ካለብንም ስንመክረው እንደዚህ አይነት መሰል ነገሮችን በምንፈጽምበት ሰዓት ምን ይፈጠራል ያን ነገር ግልጽ እያደረግነው እንመጣለን ወይም ፊት ለፊት ግንኙነታችን ቀጥታ ማድረግ እንችላለን ማለት ነው ስለዚህ ሰዎችን በአይን መመልከት ወይንም በአይን መመልከት አስፈላጊ ነው የሚሆነው ወይም ግዴታም ነው ብዬ ነው የማስበው ለምን ሰዎችን ከሚናገሩት ነገር በላይ በማየት ብቻ ነው አይናቸውን በማየት ብቻ ምን እያሰቡ እንደሆነ ምን መናገር እንደፈለጉ ምን እየተሰማቸው እንደሆነ እነዚህ እነዚህ ነገሮች ማወቅ እንችላለን ማለት ነው እንዳጠቃላይ ስለዚህ ሰዎችን በአይን ትመለከታለህ አዎ በሚገባ በአይኔ እመለከታለሁ ማለት ነው ሰዎችን ስራዬም እዚሁ ጋር በተያያዘ ስለሆነ ስራዬም እዚሁ ጋር በተያያዘ ማለት ረጅሙን ሰዓት የማሳልፈው ወይንም ረጅሙን ሰዓት የምወስደው ከሰዎች ጋር ጊዜ በማሳለፍ ነው ከተማሪዎቼ ጋር ጊዜ በማሳለፍ ነው ስለዚህ ተማሪዎቼ የተማሪዎቼን እይታ መከታተል አለብኝ ተማሪዎቼን አይናቸውን በደንብ ማየት አለብኝ አንደኛ እየተከታተሉኝ ነው አልተከታተሉኝም ሌላ ስራ እየሰሩ ነው አይደለም ትምህርቱን ነው እየተማሩ ያሉት ወይስ ሌላ ሀሳብ ውስጥ ናቸው እነዚህን ነገሮች ለማወቅ አይናችሁን መመልከት አለብኝ ግዴታ አይናቸውን መመልከት አለብኝ አይናቸውን ካልተመለከትኩና የሚሰሩትን ካላወቅኩ ግን ምናልባት አካላቸው እዛ ቦታ ላይ ሊገኝ ይችላል ነገር ግን ደግሞ ውስጣቸው ወይንም አእምሯቸው ግን የሚማሩበት ቦታ ላይ ወይንም የሚማሩት ትምህርት ላይ ላይሆን ይችላል ማለት ነው ስለዚህ ሰዎችን በአይን ትመለከታለህ ለሚለው ሀሳብ አዎ በሚገባ በአይን እመለከታለሁኝ መመልከትም አስፈላጊ ነው ብዬ ስለማስብ ከምንናገረው ነገር በላይ የምናየው ወይንም የምናስተውለው ነገር ብዙ ትርጉሞች ስላሉት ወይንም ከሰዎች የምናነበው ነገር ብዙ የራሱ የሆነ ትርጉሞች ስላሉት በዋናነት በአይን እመለከታለሁ ወይንም በአይን አያለሁ ሰዎችን ማለት ነው ብዙ ሰዎች እንደዚህ አይነት ችግሮችን እታዘባለሁ ሰዎችን በአይን መመልከት ይልቅ አንገት እንደፍተው ከሰው ጋር ማውራት እንደዚህ እንደዚህ አይነት ነገሮች አሉ። ግን እነዚህ ጥሩ ልምዶች አይደሉም ቀስ በቀስ ቀስ በቀስ ቢስተካከሉና በጊዜ ሂደት ሰዎቹን ወደ ወደ ትክክለኛው መስመር ቢመለሱ የተሻለ ነው ብዬ አስባለሁኝ ለምን ቢባል ሰዎችን በአይናችን ካልተመለከትን ትርጉም ስለሌለው ማለት ነው ትርጉም የለውም ስል ምንድነው ሰዎችን መታዘብ መገንዘብ ስለማይቻል ማለት ነው አመሰግና

አመሰግናለሁ፤ የውይይት የውይይቱ መነሻ ሀሳብ እጅ መጨባበት ትወዳለሁ ወይ ነው የሚለው። አዎ፤ እጅ መጨባበት በጣም እወዳለሁኝ። እጅ መጨባበት እወዳለሁ። በተለይ እንደ እኛ እንደ ኢትዮጵያዊ ባህል ሰላምታ የምንሰጣጣው አንደኛ በቃላት እንሰጣጣለን ሁለተኛው ደግሞ በመጨባበት ሰላምታ እንሰጣጣለን ወይንም ሰላምታችን እንለዋወጣለን። ስለዚህ እጅ መጨባበጥ በጣም ነው የምወደው። የሰዎችን እጅ መያዝ እጅ መጠበጥ ሰዎች ጋር ሰላምታ መለዋወጥ ሰዎች ጋር ግንኙነትን ማጠንከር በጣም በትልቁ ነው የምወደው ወይንም በጣም በትልቁ ነው የምፈልገው ወይንም የማደርገው ማለት ነው። እጅ መጨባበጥ እንትን ግንኙነትንም ያጠነክራል ብዬ አስባለሁ በነገራችን ላይ፤ ከሰዎች ጋር ተራርቀን ሰላምታ ከምንሰጣጥ ይልቅ ጠጋ ብለን ሰዎችን እጃቸውን ጨብጠን ሰላም ብለን በትክሻችን ተነካክተን ሰላምታ ብንለዋወጥ የተሻለ የተሻለ ግንኙነታችን ከፍ ወዳለ ደረጃ ማሳደግ እንችላለን ብዬ አስባለሁኝ። ለምን እጅ መጨባበጥም የራሱ የሆነ ትርጉም ስላለው፤ ወይንም የትኛውንም ሰው ሄደን መቼም እጁን አንጨብጥም። የምንጨብጠው ለኛ በጣም ቅርብ የሆነ ሰው ሰላምታ መስጠት የምንፈልገውን ሰው ነው እጁን መጨበጥ የምንፈልገው። ስለዚህ እንደዚህ ባደረግን ቁጥር ደግሞ ምን ይፈጠራል ማለት ነው ግንኙነታችን እየዳበረ ግንኙነታችን የተሻለ እየሆነ ግንኙነታችን እያስተካከልን እና ከፍ ወዳለ ደረጃ እያደረስን መሄድ እንችላለን ማለት ነው። እንደ አጠቃላይ ስለዚህ ግንኙነት ለማዳበር ግንኙነትን ለማጠንከር እጅ መጨባበጥ አስፈላጊ ነውም እወዳለሁም ማለት ነው። ምናልባት ከተወሰኑ አመታት በፊት በመጨባበጥ ሚተላለፉ በሽታዎች ነበሩ። በተለይ ከኮሮና ጋር የተያያዘ በሽታ በነበረበት ሰዓት ሰዎች ለረጅም ሰዓት እጅ መጨባበጥ ናፍቆን ነበር ብዬ አስባለሁኝ፤ ለምን አንድ ሰው የበሽታው አንደኛው መተላለፊያ መንገድ እጅ መጨባበት ስለነበር ሰዎች እጅ በተጨባበጡ ቁጥር በሽታው ከሰው ሰው እየተላለፈ እየተዛመተ ይሄዳል የሚባል ነገር ስለነበር በጣም ለረጅም ጊዜ ከእጅ መጨባበት ተከልክለን ወይንም ከእጅ መጨባበት ወደኋላ ብለን ነበረ። እንትኑንም ቀንሶብናል ብዬ አስባለሁ ከዛ ከኮሮና በኋላ ባሉት ጊዜያት ውስጥ ባሉት ጊዜ ጊዜ ውስጥ እጅ መጨባበጡን በጣም በትልቁ ቀንሷል ብዬ አስባለሁኝ፤ ለምን የዛ የዛ አመለካከት ሰው አእምሮ ላይ ሰው አእምሮ ላይ በደንብ አልተሻረም ወይንም በደንብ አልተቀየረም በዚህ ምክንያት ምን ሆኗል በፊት በጣም በሰፊው ወይንም እጅ መጨባበጥ ለረጅም ሰዓት እጃችን ተያይዞ ከምንቀራረባቸው ሰዎች ጋር በተለይ በተለየ ሁኔታ እጃችን ተጠባብ ተጨባብጠን ሰላምታ ተሰጣተን የምናሳልፍበት ጊዜ ነበረ። ነገር ግን አሁን ላይ ያ ነገር ቀንሷል ግን አሁንም ቢሆን አንደኛው የሰላምታ መንገዳችን በተለይ በጣም ቅርብ ለሆኑ ጓደኞቻችን ቅርብ ለሆኑ ዘመዶቻችን እጅ መጨባበጥ በእጅ መጨባበጥ ስለሆነ ሰላምታ የምንለዋወጠው ወይንም ግንኙነታችንን የምናጠናክረው እጅ መጨባበጥ እወዳለሁ እነዚህ ምክንያቶች እና ሰዎችም እንደዚህ እንዲያደርጉ ግንኙነታችን እንዲጠናከር እፈልጋለሁ ማለት ነው። አመሰግናለሁ።

አመሰግናለሁ ከቤቴ ስራዬ ከቤት እሰራ ምን ያህል ይርቃል ነው? የውይይቱ መነሻ ሀሳብ። በቤቴና በስራዬ መካከል ያለው ርገት በኪሎሜትር ብናሰለው ወደ ከሶስት ነጥብ አምስት እስከ አራት ኪሎ ሜትር የሚደርስ ርቀት አለው። በስራ ቦታዬ እና በመኖሪያ ቤቴ መካከል ማለት ነው። ወይንም ደግሞ በታክሲ ስናስበው ወይንም በምንጓዝበት ርቀት ስናስበው የሁለት ትራንስፖርት ጉዞ ነው ማለት ነው። አንደኛው ከቤቴ ተነስቼ ወደ ከተማ እመጣለሁኝ አንድ ታክሲ እይዛለሁ ወይንም አንድ መጓጓዣ እይዛለሁ ከዛ በኋላ ከከተማ ተነስቼ ደግሞ ወዴት እመጣለሁ ወደምሰራበት ተቋም በር ድረስ የሚያመጣኝ ምን አለ ማለት ነው። ሌላ የትራንስፖርት አገልግሎት የሚሰጥ መኪና አለ ማለት ነው። ስለዚህ ስንደማመራቸው የሁለት ታክሲ ያክል ርቀት አለ ወይንም ወደ አራት ኪሎ ሜትር አካባቢው የሚደርስ በቤቴና በስራዬ መካከል አለ ማለት ነው። ግን ይሄንን ርቀት ብዙ ታሳቢ አላደርገውም ወይንም በጣም በሩቅ አድርጌ አላስበውም ለምን የምሰራበት ተቋም የራሱ የሆነ ትራንስፖርት ሰርቪስ አዘጋጅቷል። ከቤት ከመነሻ ከቤቴ በር ላይ ተነስቸ እስከ የምሰራበት ተቋም ውስጥ ድረስ ውስጥም ሆኖ እዛው ቢሮዬ ጎን ላይ ቢሮዬ ጎን ላይ እንደወርድ አድርጎ በትራንስፖርት የማወጣውን ወጪ ቀንሶልኛል። ወይም ለትራንስፖርት ስም ማወጣውን ወጪ ቀንሶልንኛል። ከዛ በተጨማሪ ደግሞ በትራንስፖርት ምክንያት የማጠፋውን ጊዜ ከዛ ወደ ከከተማ መጥቼ ከቤት ወደ ከተማ መጥቼ ከከተማ ደግሞ ወደ ቢሮ ለመቀመጥ። ሁለት በሁለቱ ታክሲ ቦታዎች መካከል ወይንም የሁለቱ ታክሲ ፌርማታዎች መካከል የምጓዘው ርቀት አለ በእግር የምጓዘው እነዚህ እነዚህን ነገር ምን ማድረግ እችላለሁ ማለት ነው መቀነስ ችያለሁ ማለት ነው። ይሄ ሲሆን ደግሞ ምን ሆነ ማለት ነው። አንደኛ ትራንስፖርት መመቻቸቱ ምክንያት በትራንስፖርት ምክንያት ምንም አይነት ስራ የለኝም በዘገየት አይኖርም ማለት ነው። ስለዚህ ምንም ያክል ሩቅ እንኳን ቢሆን ቀደም ብዬ አነሳሁት ወደ አራት ኪሎ ሜትር እንኳን ቢደርስ። የትራንስፖርት አገልግሎት ይሰጣል በተቋሙ የትራንስፖርት አገልግሎት ተቋሙ የሚሰጠኝ ከሆነ ደግሞ ከመነሻ ቦታዬ ወይንም ከምንነሳበት ቦታ ተነስቼ እስከ ምደርስበት ቦታ ድረስ ወይንም ደግሞ እስከ መድረሻዬ ቦታ ድረስ ምን አለ ማለት ነው። እስከ ቢሮዬ ድረስ የትራንስፖርት አገልግሎት በመስሪያ ቤቱ ስለማገኝ ርቀቱ ያን ያክል አይደለም ወይንም ርቀቱ ብዙ የሚባል አይደለም። በሩቅ በርቀቱ ምክንያት ስራዬ ላይ የሚያደርስብኝ ጫና የለም። በርቀቱም ስራዬ ላይ የሚደርስብኝ ምንም አይነት ተጽዕኖ አይኖርም። በሰአቱ ስራ ቦታ ላይ መድረስ እችላለሁ። አገልግሎቱን ተደግሜ እንዲሁም ደግሞ ከስራ መልስም ደግሞንም ወደ ቤት የሚሄድበት ሰዓት እዛው ቤቴ ድረስ በሰአት ወጥቼ በሰአት መግባት የምችልበት ወይንም ሰአቱን ጠብቄ ያለምንም የትራንስፖርት መንገላታት ቤቴ ውስጥ የምደርስበት አጋጣሚ አለ ማለት ነው። ስለዚህ በቤቴና በስራዬ መካከል ያለው ድቀት ወደ አራት ኪሎ ሜትር ይደርሳል ማለት ነው። አመሰግናለሁ

ገንዘብ ትቆጥባለህ ወይ? ነው የውይይቱ መነሻ ሀሳብ። አዎ ገንዘብ ለመቆጠብ በጣም ጥረት አደርጋለሁ። በጣም ጎበዝ እምባል ቆጣቢ ባልሆንም። እሞክራለሁ ገንዘብ ለመቆጠብ እሞክራለሁ። ያ ማለት ምንድነው? ለሚያስፈልጉኝ ነገሮች ወጪዎችን አወጣለሁ። ከዛ ባለፈ ግን። በጣም አስገዳጅ ካልሆኑ በስተቀር ከፕሮግራም ውጭ ላለመውጣት ጥረት አደርጋለሁ ወይንም ከሚያስፈልገኝ ወጪዎች ላለማውጣት ጥረት አደርጋለሁ። ይሄን የማደርገው በምንድንነው? በመቆጠብ ነው የሚሆነው ማለት ነው። ስለዚህ ምንድነው የማደርገው በዋናነት ገንዘብ ለመቆጠብ። ምን ያህል ገቢ አገኛለሁ በዚህ ወር ውስጥ ወይም በዚህ ሳምንት ውስጥ ምን ያህል ገቢ ላገኝ እችላለሁ? ከዚህ ውስጥ የማይቀሩ ምን ምን ወጪዎች አሉብኝ ግዴታ ማውጣት ያለብኝ ግዴታ ማውጣት ያለብኝ ስል። ተከራይቼ ነው የምኖረው ስለዚህ ኪራይ መክፈል አለብኝ። መብላት አለብኝ ለምግብ ግብአቶች መግዣ እማወጣው ወጪ አለ። ለሌሎች ለመሰረታዊ ፍላጎቶችን እማወጣው ወጪ አለ። እነዚህን እቅድ አወጣለሁ ይሄን ያክል ለዚህ አወጣለሁ ይሄን ያክል ለዚህ አወጣለሁ ብዬ። ቅድሚያ እሰጣችኋለሁ ከዛ ውስጥ ደግሞ አሁን ላይ በጣም የሚያስፈልጉኝ ወጪዎች ይኖራሉ። ቀጣይ ወር ላይ የሚያስፈልጉኝ ወጪዎች አሉ። የትኞቹን ቅድሚያ ልስጣቸው የትኞቹን ቅድሚያ ልስጣቸው እነሱን ወጪዎች ምን አደርጋለሁ? ማለት ነው ቅደም ተከተል አስቀምጣለሁ የትኛው ይቀድማል የትኛው ይከተላል የሚሉትን ነገሮች ማለት ነው። እነዚህን ካስቀመጥኩኝ በኋላ ቀጣይ የማደርገው ምንድነው? እንደዚህን መሰረታዊ ፍላጎቶችን አሟልቼ። ምን ያክል ከማገኘው ገቢ ላይ ምን ያክል ትርፍ አገኛለሁ? ምን ያክል ትርፍ አገኛለሁ እሱን አሰላለሁኝ። እሱን ምን ያክል ትርፍ ማግኘት እንዳለብኝ እሱን አሰላለሁኝ። ከዛ በኋላ ምን አደርጋለሁ ማለት ነው። ለቀጣይ ህይወቴ እቆጥባለሁ ማለት ነው። እንደሚታወቀው ቁጠባ የህይወት መሰረት ነው። ምክንያቱም ወደፊት ብዙ የሚያስፈልጉኝ ነገሮች አሉ። ምናልባት አሁን ላይ አንድ ልጅ ካለኝ ወደፊት ሁለት ልጅ ሶስት ልጅ ሊኖረኝ ይችላል። ስለዚህ ለነዛ የሚያስፈልገኝ ወጪዎች አሉ። ከዛ በተጨማሪ ደግሞ ወደፊት የሚያስፈልጉኝ ነገሮች አሉ ለምሳሌ አንድ ሰው ሁሌም ቤት ተከራይቶ አይኖርም። ቤት መስራት አለበት ወይንም ቤት መግዛት አለበት። ቤት ለመስራት ወይንም ቤት ለመግዛት ደግሞ ምን ያስፈልገዋል ገንዘብ ያስፈልገዋል? ገንዘቡን በምን መልኩ ነው የሚያገኘው? ከሚያገኘው አሁን ከሚያገኘው ነገር በጊዜ ሂደት እየቆጠበ እየቆጠበ ሄዶ ነው የሚፈልገውን ነገር ማሳካት የሚችለው ማለት ነው። ስለዚህ ወደፊት የሚኖሩ ፍላጎቶቻችንን ለማሟላት። የቤት ፍላጎት ቢኖረን ምናልባትም መኪና መግዛት የምንፈልግ ከሆነም እንደዚህ አይነት ፍላጎቶች ካሉን ግዴታ ምን ያስፈልገናል? አሁን ላይ የምናገኘው ነገር አባካኝ መሆን የለብንም ማለት ነው። አባካኝ ሳንሆን መቆጣት መቻል አለብን መቆጠብ መቻል አለብን ቆጥበን የምንፈልገውን ነገር ማስተካከል እንችላለን ማለት ነው። ነገር ግን በምንቆጥብበት ሰዓት ደግሞ እንደው መሰረታዊ ፍላጎቶቻችንም እያጠፋን መሆን የለበትም። የሚያስፈልገን ነገር ይኖራል ከሚያስፈልገን ውጭ ያለውን ነው የምንቆጥበው እንጂ። የሚያስፈልገን ነገር እያለ ወይንም ልጆቻችን የሚያስፈልጋቸው ነገሮች እያሉ እሱን አጥፍተን አይደለም መቆጠብ የሚኖርብን ስለዚህ። ስንቆጥብ አሁን ላይ መኖር እስካለብን ድረስ እሚያኖረን ነገር አሟልተን አባካኝም ሳንሆን በዛው ልክ አድርገን ገንዘብ መቆጠጥ አለብን። ገንዘብ ትቆጥባለህ? አዎ እቆጥባለሁ ነው። አመሰግናለሁ።

አመሰግናለሁ ከአለቃህ ጋር ግንኙነትህ እንዴት ነው? ነው የሚለው የውይይቱ መነሻ ሀሳብ። ከአለቃዬ ጋር ጥሩ የሆነ ግንኙነት ነው ያለኝ። በነገራችን ላይ። ከአለቃችን ጋር ጥሩ ግንኙነት እንዲኖረን የምንፈልግ ከሆነ። የኛም ድርሻ አለ የአለቃችንም የራሱ የሆነ ድርሻ ይኖረዋል። ግን ደግሞ እኛ ማድረግ የምንችለው ከእኛ የሚጠበቅብንን ነገር መወጣት ነው። ለምሳሌ ለምሳሌ አለ ሰዓታችን አክብረን መገኘት ከቻልን። ስራ ቦታ ላይ ሰዓታችን አክብረን መገኘት ከቻልን። ስንወጣም በተመሳሳይ ምንም አይነት ሰዓት ሳንሸራርፍ ሰዓታችን አክብረን የምንወጣ ከሆነ። ስራው የሚጠይቀው ክህሎት ካለ ወይም ስራው የሚጠይቀው ችሎታ ካለን። ስራችን በአግባቡ የምንከውን ከሆነ ያ ማለት ምንድነው? ደንበኛን ሳናጉላላ ደንበኛን ሳናስከፋ። ደንበኛው የሚፈልገውን አገልግሎት መስጠት የምንችል ከሆነ ሙያችን ተጠቅመን ያለ መስጠትም በቂ ሙያ ካለን። ግማሽ ርቀት ተጓዝን ማለት ነው። ለምን? ከእኛ በላይ ያለው አለቃ የሚፈልገው የመጀመሪያውን ዋናው ነገር ምንድነው? ስራው በጥራት እንዲሰራ ደንበኞች እንዳይጉላሉ ነው። ስለዚህ እኔ ሰአቴን አክብሬ በስራ ቦታዬ ላይ በሰአት የምገኝ ከሆነ። የሚያስፈልገው ወይንም ያ ስራ የሚጠይቀው ክህሎት ወይንም ችሎታ ካለኝ። ደንበኞቼን በስነምግባር በስርዓት ማስተናገድ የምችል ከሆነ። ከዚህ በተጨማሪ ደግሞ። ሰአቴን ሳልሸራርፍ ደንበኞቼን በሚገባ ማስተናገድ ከሆነና መውጫ ሰአቴንም ሳል ሳላባክን ጠብቄ የምሰራ ከሆነ ከአለቃዬ ጋር ግንኙነቴ በጣም መልካም ነው። የሚሆነው ለምን? ሄዶ ሄዶ የአንድ ስራ አለቃ ሊሆን የሚችለው ስራውን ስራውን በትኩረት ወይንም በደንብ እስከሰራ ድረስ ምንድነው ማለት ነው? አለቃው ለሱ የሚኖረው አመለካከት ደስ የሚል ነው። ወይንም ጥሩ አመነካካት ነው የሚኖረው። ጥሩ አመለካካት ካለን ደግሞ ከአለቃ ጋር የሚኖረኝ ግንኙነት ሰላማዊና ጥሩ ማድረግ ይቻላል ማለት ነው። እንደ አጠቃላይ። ስለዚህ። የአለቆች ባህሪ እንዳለ ሆኖ ግን እኛ የሚጠበቅብንን ከከወን። እመኑኝ በእርግጠኝነት የምነግራችሁ ካለቃችን ጋር የሚኖረንን ግንኙነት ጥሩ ማድረግ እንችላለን ወይም የተሻለ ማድረግ እንችላለን ማለት ነው። ነገር ግን እኛ የሚጠበቅብንን ካልከወንን። በሰአት ስራ መግባት ካልቻልን በሰአታችን ጠብቀን ማውጣት ካልቻልን ደንበኞቻችን የሚፈልጉትን አገልግሎት ምግባር መስጠት ካልቻልን። ከዚህ በተጨማሪ ደግሞ ቦታውን የሚፈልገው ሙያ ከሌለን ግን። ከአለቃችን ጋር የሚኖረው ግንኙነት እመኑኝ ጥሩ አይሆንም። ለምን ስራው እየተሰራ አይደለም። ደንበኞች ቅሬታ ያቀርባሉ። ደንበኞች ቅሬታ ሲያቀርቡ ደግሞ የኛን ቅሬታ ወደ ማን ይዘውት የሚሄዱት ወደ አለቃው ነው የሚሆነው። አለቃው ደግሞ የሚፈልገው ወይንም እዛ ቦታ ላይ የተመደበው ስራው በውጤታማነት እንዲሰራ የመቆጣጠር የመከታተል ስራ ነው የተሰጠው። ስለዚህ ስራ ካልተሰራ ደግሞ ምን ያደርጋል ማለት ነው። ከእኛ ጋር የሚገባ የሚኖረው ግንኙነት ይሸከራል ማለት ነው። ስለዚህ ከአለቃዬ ጋር ጥሩ ግንኙነት ነው ያለው። እዚህ ደግሞ እኔም እሱም የራሳችን አስተዋጽኦ አለን ማለት ነው። አመሰግናለሁ።

አመሰግናለሁ በፍም ማብሰል ታውቃለሁ ወይ ነው የውይይት መነሻ ሀሳብ አዎ በፍም ማብሰል አውቃለሁ በደንብም እችላለሁ። ለምን ቢባል? በተለይ አሁን በተለይ እንደ ኢትዮጵያ ውስጥ በተለይ አሁን የምኖርበት አካባቢም በተለየ ሁኔታ። ይሄ ከመብራት ጋር የተያያዘው ችግር በጣም ዘርፈ ብዙ ችግር ነው የነበረው። ስለዚህ ምንድነው በፍም ነበር ሚበሰለው? ከሰል እናያይዛለን ከሰል ተጠቅመን ያ ከሰል በሚያወጣው ፍም አማካኝነት ምን እናደርጋለን ምግቦቻችን እናበስላለን ማለት ነው። እንደሚታወቀው ከሰሉ የሚገኘው ከእንጨት ነው እንጨቱ በጥንቃቄ ወይም በባለሙያ ይከስላል በሚፈለገው ደረጃ ልክ ከዛ በኋላ ምንድነው የሚሆነው? ፍሙ ፍም ይወርዳል ማለት ነው። ፍም በሚወጣበት ሰዓት ደግሞ ምግባችን ለማብሰል ወይንም ምግቡ የሚፈልገውን ሙቀት ያገኛል ስለዚህ ምን ማድረግ እንችላለን ምግብ ማብሰል እንችላለን ማለት ነው። ያው በፍም ማብሰል በነገራችን ላይ ወጥ ያጣፍታል ይባላል። እንደ አጠቃላይ አንዳንድ ሰዎች ታዝበን ከሆነም ወይንም በተግባርም ማረጋገጥ እንችላለን። በኤሌክትሪክ ሀይል ተጠቅመን የምናበስለው ምግብና በፍም ስናበስል ምግብ እኩል አይነት ጣዕም አይኖራቸውም በፍም ምናበስለው ምግብ ጣሙ ከዚህኛው በተሻለ ሁኔታ የተሻለ ጣዕም ይኖረዋል። በሌላኛው ጎኑ ደግሞ የራሱ የሆኑ ጉዳቶችም አሉት። በነገራችን ላይ ለምሳሌ በፍም ተጠቅመን ቤት ውስጥ የምናበስል ከሆነ ምን ይፈጠራል ጭስ ይፈጠራል። ጭስ የሚፈጠር ከሆነ ደግሞ ምን ይፈጠራል ማለት ነው። ቤታችን ይቆሽሻል ቤታችን ይቆሽሻል ስንል ምንድነው የቤታችን ኮርኒስ ወይንም ጣራ ይቆሽሻል የመጥቆር ባህሪ ያሳያለ በጪሱ ምክንያት። ከዚህም በተጨማሪ ደግሞ የቤታችን ግድግዳን በተመሳሳይ ይጠቁራል ወይንም የመጥቆር ምልክት ያሳያል። እንዲህ እንዲህ እያልን ብዙ ጉዳቶችን ማንሳት እንችላለን። ከዚህ በተጨማሪ ደግሞ ጭሱን ለማስወጣት ወይንም አየሩን ለማስወጣት በቂ ክፍተት ከሌለ ቤታችሁን ውስጥም እሱን በራሱ ሌላ ችግር ነው የሚሆነው። ምንድነው ችግር የሚሆነው? የመታፈን ባህሪ ያመጣል አንድ ቤት ምንም አይነት ክፍተት ከሌለውና ቤቱን ዘግተን በሩንም መስኮቱንም ከሆነ በፍም እያበሰልን ያለነው ቤት ውስጥ ያለው ጭስ መውጣት አይችልም ቤቱ ይታፈናል። ቤቱ ታፈነ ማለት ደግሞ ምንድነው? ቀስ በቀስ ቤቱ የቤት ውስጥ ያለው አየር መውጣት ካልቻለ ወደ ሰው ውስጥ እየገባ ነው የሚሄደው ወደ ሰው ውስጥ እየገባን ነው የሚሄደው ማለት ምንድነው ሰውንም እያፈነ ነው የሚሄደው ማለት ነው። ሰውን እያፈነ ሄደ ማለት ደግሞ ሰው መተንፈስ ካልቻለ ንጹህ አየር ማስገባት ካልቻለ የተቃጠለውን አየር ማስወጣት ካልቻለ ደግሞ ምን ይፈጠራል ማለት ነው። ያ ሰው ቀስ በቀስ እየደከመ ቀስ በቀስ እየደከመ ይመጣና መተንፈስ የማይችልበት ደረጃ መንቀሳቀስ የማይችልበት ደረጃ ይደርሳል ማለት ነው። ስለዚህ በፍም ምክንያት እስከምን ድረስ የሚደርሱ አደጋዎች ሊፈጠሩ ይችላሉ ማለት ነው። እስከሞት ድረስ እስከ ሞት ድረስም ድረስ የሚደርሱ አደጋዎች ሊፈጠሩ ይችላሉ። ስለዚህ በፍም ማብሰል ታውቃለህ አዎ በደንብ አውቃለሁ በደንብ እችላለሁ ነገር ግን በፍልም ስናበስል ጥንቃቄ እንዳይለየን ወይንም በተጠበቀ በቆንጆ በተጠንቀቁ ሁኔታ ማብሰል አለብን ማለት ነው። አመሰግናለሁ

አመሰግናለሁ ዛሬ የአየር ሁኔታው እንዴት ነው? የሚል ነው የውይይቱ መነፍስ አስታው የዛሬው አየር ሁኔታ አሁን ባለው በጣም ቆንጆ ነው። በጣም ሞቀለ ያለ አየርም አይደለም ያለው። ማለት በጣም ሞቅ ብሎ ለ እንቅስቃሴ የሚያስቸግር ስራ ለመስራት የሚያስቸግር አይነት ሙቀትም አይደለም ያለው ቅዝቃዜውም እንደዛው በጣም የተጋነነና የሚረብሽ አይነት ቅዝቃዜ እድሜ የሚያሳሳ አይነት ቅዝቃዜ አይደለም ያለው በነገራችን ላይ ቅዝቃዜው ተመጣጣኝ የሆነ አየር ነው። ያለው ሙቀቱን የማይከፍት ቅዝቃዜም የማይከብድ አይነት አየር ነው። የዛሬው አየር እና ተመራጭ አየር ነው እኔ የምመርጠው አየር ነው። ይሄ አሁን ላይ ያለው ይሄ ተመጣጣኝ አየር ማለት በጣም እውቀት ያልበዛበት በጣም ቅዝቃዜ ያልበዛበት ነገር ግን ሁለቱም ተመጣጣኝ የሆነ እውቀቱን በተወሰነ ደረጃ ተመጣጣኝ የሆነ የማይረብሽ አይነት ቅዝቃዜውን በተመሳሳይ በጣም ሰውን የማይረብሽ አይነት የአየር ሁኔታ ነው ያለው። ስለዚህ ይሄኛው የአየር ሁኔታ በጣም ተመራጭ ነው ወይንም ጥሩ አየር ጠባይ ነው ወይንም ጥሩ አየር ሁኔታ ነው። አሁን ላይ እያየን ያለነው ወይንም አሁን ላይ እስካሁን እስካሁን ሰዓት ድረስ ያለው አየር ሁኔታ ማለት ነው። የአየር ሁኔታውም ቆንጆ ስለሆነ ነው አሁን ላይ ስራዎችን ያለምንም ችግር ነው እየከወንክ ያለሁት ለምን ቢባል በጣም ሞቃትም ቢሆን እንደሚታወቀው ችግር ነው ሞቃትም ሲሆን ለመስራት ለመንቀሳቀስም ትንሽ ያስቸግራል። በሙቀቱ ምክንያት ላበት ይኖራል በሙቀቱ ምክንያት በቀላሉ ትንሽ ስራ ሰርተን መድከም ይኖራል እንደዚህ እንደዚህ አይነት ችግሮች ይኖራሉ። በተመሳሳይ ደግሞ ቀዝቃዛም ቢሆን ኖሮ እጃችንንም እግሮቻችንንም ለመንቀሳቀስ እንቸገራለን እግሮቻችንንም እግሮቻችንንም ለመንቀሳቀስ ተቸገርን። ማለት ደግሞ ስራዎቻችን በአግባቡ መከወን አልችልም ፀሀይ እንፈልጋለን ማለት ነው። ስለዚህ የአየር ሁኔታው በጣም ቆንጆ ነው። ለስራም የማይረብሽ ለእንቅስቃሴም የማይረብሽ ምንም አይነት ከፈለግን ዩሮ ውስጥ ቁጭ ብለን መስራት የምንችልበት አየር ነው ያለው። ከፈለግንም ደግሞ በግዴታ የስራችን ፀባይ ደግሞ መንቀሳቀስ የሚጠይቅ ከሆነም ደግሞ ተንቀሳቀስም ተንቀሳቅሰንም ለመስራት ማን ችግርበት ወይንም ፀሀዩ የማይረብሽ አይነት የጣይ ሁኔታ ነው ያለው ማለት ነው። ስለዚህ እንደ አጠቃላይ የአየር ፀባዩ አሁን ላይ ደስ የሚል ነው ወይንም የአየር ሁኔታው ደስ የሚል ነው። እንዲህ አይነት የአየር ሁኔታዎች ደግሞ እንደሚታወቀው ብዙ ሰው የሚመርጣቸው ብዙ ሰው የሚወዳቸው አይነት የአየር ፀባዮች ናቸው። ማለት ነው ስለዚህ ዛሬ የአየር ሁኔታው ወይና ደጋ የሚባል ወይንም ብዙም ያልቀሰቀሰ ብዙም ቢያልመው መካከለኛ አየር የመካከለኛ ቅዝቃዜም ያለበት እና ተመራጭ የአየር ሁኔታ ነው ያለው ማለት ነው። እንደ አጠቃላይ በዚህ ርዕሰ ጉዳይ ዙሪያ ያነሳኋቸው ሀሳቦች እነዚህ ናቸው አመሰግናለሁ

አመሰግናለሁ። በእጅ መጻፍ ትወዳለህ? ነው የሚለው የውይይቱ መነሻ ሀሳብ። አዎ በሚገባ በእጅ መጻፍ በጣም ነው የምወደው። አሁን አሁን ላይ ነው እኮ እንደውም ብዙ ነገሮቻችን ወደ ላፕቶፕ ወይንም ወደ ኮምፒውተር መጻፍ የመጡት እንጂ ብዙዎች ነገሮች በእጅ መጻፍ ነው የምንወደው። ለምሳሌ አሁን እኔ ከዚህ በፊት እንዳወራኋችሁ ምናልባት በመምህርነት ሙያ ላይ ነው ያለሁት አንዳንድ በላፕቶፕ የማሳያቸው ምሳሌዎች ይኖራሉ። ነገር ግን እነዛን ምሳሌዎች በእጄ መፃፍያ ቦርድ ላይ ወይንም ጥቁር ሰሌዳ ላይ ጥቁር ሰሌዳ ላይ በቾክ ወይንም ደግሞ የተለያዩ አይነት ከለር ያላቸውን መጻፊያ ነገሮች ተጠቅሜ ነጭ ሰሌዳ ላይ ደግሞ ስጽፍ ነው ደስ የሚለኝም ለሰዎችም ግልጽ የሚሆንላቸው ብዬ የማስበው። ለተማሪዎችም ግልጽ የሚሆንላቸው ይሄ እንደዚህ ነው ብሎ ከማሳየት ይልቅ እየጻፉ አብሮ እየጻፉ ማሳየትም ጥሩ ነው ብዬ አስባለሁ። እንዲሁም ደግሞ አንረሳቸውም ብዬ አስባለሁ። እኔ ስማር የማስታውሰው በእጄ የጻፍኳቸውን ነገሮች ብዙ ጊዜ አረሳቸውም። ምክንያቱም አንደኛ አስተማሪው እያስተማረ ነው ሲያስተምር የምሰማው ነገር አለ። ከመስማቴም በተጨማሪ ደግሞ ምን አለ እየጻፍኩት ነው። ስለዚህ ሁለት ነገር ነው። አንድን ነገር በሁለት መልኩ ነው እያገኘሁ ያለሁት። አንደኛ እየጻፍኩ ነው ሁለተኛ እየሰማሁት ነው። ስለዚህ እየጻፍኩም እየሰማሁም ከሆነ ምን ምን ምን ምን አደረኩ ማለት ነው? ተጠቃሚ ሆንኩኝ ማለት ነው። ያን ነገር መቼም ልረሳው አልችልም በሁለት መልኩ ነው እያገኘሁ ያለሁት። ስለዚህ በእጅ መጻፍ እንደው አሁን አሁን ላይ ብዙ ሰው እየቀነሰ ነው ብዬ አስባለሁ። ግን መለመድ አለበት። በጣም በትልቁ መለመድ አለበት። በእጅ መጻፍ በእጅ መጻፍ ለብዙ ነገሮችም ጥሩ ስለሆነ። ነገሮችን እንዳንረሳቸው፣ እንድናስታውሳቸው ሁለተኛም 'በቃል ያለ ይረሳል በጽሁፍ ያለ ይወረሳል' የሚባል የኛ የኢትዮጵያውያን አባባል አለ። እውነት ነው። በእጃችን የጻፍነውን ነገር ወይንም የተጻፈ ነገር በቃል ከምንይዘው ወይንም በቃል ከምናደርገው ነገር ይልቅ የተሻለ ስለሆነ በእጅ መጻፍ ጥሩ ነው። ወይንም በእጅ መጻፍ እና ነገሮችን ጽፎ ማስቀመጥ እንዳጠቃላይ አስፈላጊ ነው። እንደው ባንተወው ብዬ አስባለሁ። ሌሎች ቀላል መንገዶች ቢኖሩም በእጅ የመፃፉን ነገር ባንተወውና እያዳበርነው ወይንም ጎን ለጎን አብረን እያስኬድነው ብንሄድ የተሻለና ጥሩ ነው። ብዬ አስባለሁ ማለት ነው እንደ አጠቃላይ። ስለዚህ በእጅ መጽሐፍ ትወዳለህ ወይ? ለሚለው መነሻ ሀሳብ አዎ በእጅ መጻፍ እወዳለሁኝ። ሰዎችም ይገባቸዋል ብዬ የማስበው በእጃቸው ሲጽፉ ነው። እኔም ግልጽ የሚሆንልኝ በእጄ ብዙ ጊዜ የጻፍኩትን ነገር ነው ማለት ነው። አመሰግናለሁ።

አመሰግናለሁ ውሳኔ መስጠት ትችላለሁ ወይ ነው የሚለው የውይይቱ መነሻ ሀሳብ። አዎ ውሳኔ መስጠት እችላለሁ። እንደሚታወቀው ህይወት ውሳኔ አካል ናት ብዬ ነው የማስበው። በእኔ ግምት ለምን እያንዳንዱ እንቅስቃሴያቸውን ውሳኔ መስጠት አለብን ውሳኔ እየሰጠን ካልሄድን። ትንሽ አስቸጋሪ ነው የሚሆኑት ብዙ ነገሮቻችን ስለዚህ በእያንዳንዷ እንቅስቃሴያችን ውሳኔ መስጠት አለብን። ለምሳሌ ሁለት አማራጭ ስራዎች ሊኖር ሊመጡልን ይችላሉ ወይንም በተመሳሳይ ሰዓት ልናገኝ እንችላለን። ስለዚህ ውሳኔ መስጠት መቻል አለብን። እያንዳንዱን የዛኛውን ነገር አንዱን ምንመርጥ ምን እጎዳለሁ? ምን እጠቀማለሁ እነዚህን በዝርዝር እናስቀምጣለን። ሌላኛውን ብንመርጥ ደግሞ ምን እጠቀማለሁ ምን እጎዳለሁ እነዚህን በዝርዝር እናስቀምጣለን። ከዛ በኋላ ምን እናደርጋለን ከሁለቱ የተሻለ ጥቅም የሚሰጠኝ ጉዳቱ ደግሞ ብመርጠው ደግሞ የከፋ ጉዳት ላይ አስከትል የሚችል የትኛው ነው እነሱን ነገሮች ታሳቢ እናደርጋለን ማለት ነው። እነዚህን ሁለቱን ታሳቢ ነገሮች ታሳቢ ካደረግን በኋላ ምንድነው ውሳኔ መስጠት እንችላለን ማለት ነው። ስለዚህ ውሳኔ መስጠት እችላለሁ። ውሳኔ መስጠትም። በነገራችን ላይ ትልቅ ስራ ነው ብዬ ነው የማስበው። ለምን ብዙ ሰው ውሳኔ ነው መስጠት ይቸገራል። ግን ግራ ቀኙ ነው። ማለትም እንድንኖር የምናወዳድራቸው ወይንም ምን ለምንመርጣቸው ነገሮች ውሳኔ ስንሰጥ የትኛው ነገር ለየትኛው ብንመርጥ ምን እጠቀማለሁ ምን እጎዳለሁ ይሄን ነገር በደንብ ማስተር በደንብ ማገናዘብ ውሳኔ ከመስጠታችን በፊት ማለት ነው። ከዛ በኋላ ግን ለውሳኔ ውሳኔያችን ስትሰጥ እንዳንጸጸት ወይንም የማያጸጽት ውሳኔ መስጠት ነገ ጠዋት ተመልሰን በዛ ውሳኔ ምክንያት እንደዚህ ለምን ወሰንኩ እንዳንለ ሆነን ነው ውሳኔ መስጠት ያለብን። ነገር ግን ደግሞ ሰው ነንና ውሳኔ ስህተቶች ሊኖሩን ይችላሉ። ስለዚህ የመጨረሻ ውሳኔ ከማሳረፋችን በፊት መላልሶ ወይም ደጋግሞ ማየት በጣም አስፈላጊ ነው። ብዬ አስባለሁ። ውሳኔዎቻችን ደግመን ባየን ቁጥር ወይንም ተመልሰን ባየን ቁጥር ምንድነው እነዚህ የተሻለ ውሳኔ መስጠት እንችላለን። ሁለተኛ ሰውንም ምናልባት የምንወስነው ውሳኔ የሰዎች ህይወት ላይ ተጽዕኖ የሚያደርስ ከሆነ። ተጽዕኖውንም መቀነስ ስለምንችል ማለት ነው። ስለዚህ እንደ አጠቃላይ ውሳኔ መስጠት አዎ ውሳኔ መስጠት እችላለሁ። ውሳኔ ስሰጥም የተለያዩ ነገሮችን ታሳቢ አድርጌ የሚያዋጣውን ውሳኔ ለመስጠት ነው ጥረት የማደርገው የሰዎችንም ሁኔታ ታሳቢ በማድረግ ማለት ነው። አመሰግናለሁ

አመሰግናለሁ የመንገድህን ስም ታውቃለህ? ወይ ነው የሚለው የውይይቱ መነሻ ሀሳብ አዎ ብዙ ጊዜ ስጓዝ የመንገዶችን ስም አውቃለሁ የማላውቀው ከሆነ እንኳን እጠይቃለሁ። ለምን አዲስ ሰውም ሲመጣ አቅጣጫ መንገር አለብን ወይንም የመንገዱን ስም ማወቅ አለብን ብዬ አስባለሁኝ። ስለዚህ የመንገዱን ስም ማወቅ በምንጓዝበት ሰዓት አስፈላጊ ነው። ወይንም ይሄ ብዙዎች በተለይ አሁን የምኖርበት ከተማ ላይ የብዙዎቹን መንገድ ስሞች አውቃለሁኝ። ወደዚህኛው ስንሄድ ወደ ግራ አቅጣጫ ስንሄድ የመንገዱ ስም ምንድነው የሚባለው ወደ ቀኝ አቅጣጫ ወደ ፊት ወደ ኋላ ስንሄድ የመንገዶቹ ስም ምንድነው የሚባለው ወይም የመንገድ ስም ምንድነው የሚባለው የሚለውን ነገር ብዙ ጊዜ አውቃለሁ ወይንም በትክክል አውቃለሁ ብዬ መናገር እችላለሁ እንደ አጠቃላይ። ይሄ ደግሞ በአንዴ አይመጣም እንደሚታወቀው አንድን ወይንም የመንገድ ስም ማወቅ በአንዴ ልናዳብረው እምንችለው ችሎ የምንችለው ነገር አይኖርም ለምን ጊዜ የሚወስድ ነገር ነው። በሁሉም መንገዶች በተመሳሳይ ጊዜ በተመሳሳይ ወቅቶች ላንጓዝ እንችላለን። ስለዚህ በጊዜ ሂደት የምናደርገው ችሎታ ነው። የተለያዩ መንገዶችን ስም ማወቅ በተለያየ ጊዜ የምናዳብረው ወይንም በጊዜ ሂደት የምናዳብረው ችሎታ ነው የሚሆነው ማለት ነው በዋናነት። ስለዚህ የመንገድህን ስም ታውቃለህ? አዎ በደንብ አውቃለሁ። በተለይ በተለይ ከዚህ በፊት በነበረኝ ጊዜ ከቦታ ቦታ እንቀሳቀስ ነበረ በስራ ጉዳይ፣ በትምህርት ጉዳይ ረጅም ጉዞዎችን መጓዝ ይኖርብኝ ነበረ። እነዛን ረጅም ጉዞዎችን በምንጓዝበት ሰዓት የተለያዩ መንገዶችን ስም ለማወቅ እድል ሰጥቶኛል ብዬ አስባለሁ። ለምን መጓዝ ነው እንደሚታወቀው ለ የመንገድ ስም ለማወቅ ትልቁ ነገር ወይንም ጉዞ ካላረግን የመንገዶችን ስም ማወቅ አንችልም እንደሚታወቀው። ስለዚህ የመንገዶችን ስም ማወቅ ከፈለግን የተለያዩ ቦታዎችን መጓዝ አለብን ስለዚህ እድል ፈቅዶልኝ ብዙ ቦታዎች የመጓዝ አጋጣሚ ስለነበረኝ ወይንም የተለያዩ የምኖርበት ከተማ ላይ በተለያየ አቅጣጫ አጓዥ ስለነበር የተለያዩ መንገድ ስሞችን ለማወቅ እድሉን አግኝቻለሁ። ከከተማ ከተማ ስንቀሳቀስም የመንገዶችን ስያሜ ወይንም የመንገዶችን ስም ለማወቅም እድሉን አግኝቻለሁ ማለት ነው። አሁን እንደሚጠውቀው የመንገዶችን ስም በቀላሉ ማግኘት እንችላለን በቀላሉ እድሜ ለዘመኑ ላመጣው ቴክኖሎጂ ይግባና የመንገዶችን ስም ቀጥታ ኢንተርኔትን በመጠቀም ስልኮቻችን ወይንም ላፕቶፖቻችን በመጠቀምም የመንገዶችን ስም በተለይ ትልልቅ መንገዶች ከሆኑ እንደዚህን ነው የመንገዶች ስም ማወቅ የምንችልበት ሁኔታ ይኖራል ማለት ነው። ስለዚህ እንደ አጠቃላይ የመንገዶችን ስም ታውቃለህ? አዎ በሚገባ አውቃለሁ። አላውቀውም መንገድ እንኳን ሲትኖር ለመጠየቅና ለቀጣይ የማውቅበት ሁኔታ ይፈጠራል ማለት ነው። አመሰግ

አመሰግናለሁ። የጨረቃ ብርሃን ትወዳለህ ወይ ነው የሚለው የውይይቱ መነሻ ሀሳብ። አዎ የጨረቃ ብርሃን እወዳለሁ የጨረቃ ብርሃን ማየት ከሚያስደስቱኝ ከሚያስደስታቸው ሰዎች አንዱ ነው እኔ ነኝ። በተለይ በተለይ ጨረቃ ብርሃኑን በምትገልጽበት ሰዓት ወይንም ጨረቃ ብርሃን በምታሳይበት ሰዓት ለረጅም ሰዓት ከቤቴ ውጭ መቀመጥ ግቢ ውስጥ፤ ቤት ውስጥ ጨረቃ ቤት ለማየት ስለሚያስቸግር ግቢ ውስጥ ወይንም ጨረቃዋን በደንብ ግልጽ አድርጎ ወይንም የጨረቃዋን ብርሃን በደንብ ሊያሳየኝ የሚችል ቦታ ላይ ቁጭ ብዬ የጨረቃዋን ብርሃን ለማየት እሞክራለሁ ወይንም ለ ጥረት አደርጋለሁ ወይንም አያለሁ ብዙ ጊዜ። እንዲሁም ደግሞ በጣም የጨረቃ ብርሃን ከመውደዴ የተነሳ ከልጆቼ ጋር ሆኜ የጨረቃ ብርሃን በሚኖርበት ሰዓት ጉዞዎችን አደርጋለሁ ማለት ሰፈሬ ውስጥ ረጅም ረጅም ርቀቶች ባይሆኑም የጨረቃ ብርሃኗን እያየን በጨረቃ ብርሃኗ ጉዞአችን ሳይደናቀፍ ወይንም ጨለማ ስም የጨለማው ስሜት ሳይሰማን እንደ ቀኑ ሁሉ ብርሃን እያየን ከቦታ ቦታ የምንጓዝበት ወይንም እንቅስቀሴ የማደርግበት አጋጣሚ አለ ማለት ነው። ስለዚህ የጨረቃ ብርሃን በጣም ነው ምወደው፤ ወይንም በጣም ደስ ከሚላቸው ከሚያስደስታቸው ሰዎች መካከል አንዱ እኔ ነኝ ብል ሀሰት አይሆንም የጨረቃ ብርሃን እንደሚታወቀው ከብዙ ነገሮች ይጠብቀናል ብዙ መንገዶች ላይ በተለይ እኛ እንደምንኖርበት ሀገር ብዙ መንገዶቻችን ምናልባት የመንገድ መብራት ላይኖራቸው ይችላል ስለዚህ ጨረቃ ብርሃን ካለ አንደኛ ለሌባ ተጋላጭ አንሆንም። ለሌባ ተጋላጭ ካለመሆን በተጨማሪ ደግሞ ምን ይፈጠራል ጉዟችን የጨለማ ላይ የምናደርገውን ጉዞ ሳንደናቀፍ ወይንም የመውደቅ አደጋ ሳይደርስብን ምን ማድረግ እንችላለን? ከቦታ ቦታ በቀላሉ መንጓዝ እንችላለን ማለት ነው። ስለዚህ የጨረቃ ብርሃን በጣም ደስ የሚልና በጣም አስፈላጊ የሆነ ነገር ነው። እንዲሁ ደግሞ አንዳንዴ ለየት ያለ ነገር ማየት ጥሩ ነው በነገራችን ላይ። የጨረቃ ብርሃን ሁሌ የምናገኘው አይደለም ሁሌ የምናገኘው አይደለም። የጨረቃ ብርሃንን የምናገኘው ምናልባት በሆኑ ወቅቶች ላይ ነው፣ ጨረቃ በምትወጣበት ሰዓት ላይ ነው። ስለዚህ የጨረቃ ብርሃንን ተጠቅመን ማስተዋል ተፈጥሮአችን ማስተዋል፣ ሰማይ ላይ የሚካሄዱትን ነገሮች ማስተዋል፣ ተፈጥሮን ማድነቅ የተፈጥሮን ጊዜ እውደት እውደቱን ማድነቅ፣ እነዚህ እነዚህ አይነት መሰል ስራዎች ይጠበቁብናል ብዬ አስባለሁ ስለዚህ የጨረቃ ብርሃን ትወዳለህ የሚለው ነገር ላይ አዎ የጨረቃ ብርሃን በሚገባ እወዳለሁ ነው መልሴ አመሰግናለሁ።

አመሰግናለሁ እሳት ማንደድ ትችላለህ ወይ ነው የሚለው? የውይይት መነሻ ሀሳብ ኦ በሚገባ እሳት ማንደድ እችላለሁ። እንደሚታወቀው እሳት ለብዙ ነገሮች እንጠቀምበታለን እሳትስ ምግብ ለማብሰል እንጠቀምበታለን እሳት እንጀራ ለመጋገር እንጠቀምበታለን እሳት ወጥ ለመስራት እንጠቀምበታለን እሳት ለብዙ አገልግሎቶች ነው የምንጠቀመው። በተለይ በተለይ ከዚህ በፊት እንደሚታወቀው። የመብራት አገልግሎት በሰፊው በሌለበት ሰዓት ወይንም የመብራት አገልግሎት ለሁሉም በበቂ ሁኔታ አቅርቦት በሌለበት ሰዓት ላይ። የእሳትን ነበር ለብዙ አገልግሎቶች የምንጠቀመው ለምሳሌ የተለያዩ አይነት ወጦችን ለመስራት ወይንም ምግቦችን ለመስራት የምንጠቀመው እሳአት ነበረ። እንጀራ ለመጋገርም ጭምር እንጀራ ለመጋገርም ጭምር የምንጠቀመው እሳትን ነበር። ጨለማን ለመከላከል ጨለማን ለመከላከል የምንጠቀመው እሳትን ስለነበር እሳት ማንደድ እችላለሁ በደንብ እሳት ማንደድ እችላለሁ በደንብ። እሳት እንደሚታወቀው ለመንደድ በዋናነት ሁለት ነገሮች ይፈልጋል። ሶስተኛው ነገር ተጨማሪ ነው የሚሆነው እሳት ለማንደድ የሚያስፈልገው ነገር አንደኛ እንጨቱ ያስፈልገናል እንጨት ያስፈልገናል እሳቱን ለማንደድ ከእንጨቱ በተጨማሪ ደግሞ ክብሪት ያስፈልገናል ክብሪት ማለት ምንድነው? እሳቱን የምናደድበት የሚያቀጣጥል ነገር ያስፈልገናል። ክብሪት ያስፈልገናል ወይንም መለኮሻ እሳቱን የምንለኩስበት ነገር ያስፈልገናል አንደኛው እሱ ነው። ሌላኛው ነገር ደግሞ ምንድነው? ካገኘንና እሳቱ ቆንጆ ሆኖ በአጭር ጊዜ ውስጥ እና በሰፊው ደስ በሚል ሁኔታ እንዲነድ የምንፈልግ ከሆነ ደግሞ ምን እንጠቀማለን? ነዳጆችን እንጠቀማለን እንጨቱ ላይ ነዳጅ አርከፍክፈን ክብሪት ብንጭርና ብናቀጣጥለው ምን ይፈጠራል እሳቱ በጣም በቀላሉ በአጭር ጊዜ ውስጥ ማንደር እንችላለን። እሳቱን በጣም በአጭር ጊዜ ውስጥ እና በቀላሉ ጉልበት ሳይጠይቅ ማንደር እንችላለን ማለት ነው። ስለዚህ እነዚህን ነገሮች አድርገን እሳት አነዳለሁ ወይንም እሳት ማንደድ እችላለሁ ማለት ነው። እሳት ስናነድ ግን ጥንቃቄዎች መለየት የለበትም እሳቱን ስናነድ አንደኛ ራቅ ብለን ሌሎች አገልግሎት የኤሌክትሪክ አገልግሎት ከሚሰጡ ነገሮች ራቅ ብለን ማንደድ አለብን። ሁለተኛው ደግሞ እኛም እኛም ራሳችን ልብሶቻችን እንዳይያያዙ ህፃናቶች ካሉ ከህፃናት ማራቅ አለብን እንደዚህ እና መሰል ነገሮች መከወን አለብን። ሁለተኛም ደግሞ ማቀጣጠያ ነዳጆችን ተጠቅመን የምናቀጣጥል ከሆነም በተመሳሳይ ምን መደረግ አለበት? በጥንቃቄ ነዳጁን እንጨቱ ላይ ስንጨምር በጥንቃቄ መሆን አለበት እንጂ ለአደጋ መፈጠር ምክንያት መሆን የለበትም ማለት ነው። አመሰግናለሁ

አመሰግናለሁ የውይይት መነሻ ሀሳብ የሚለው ሌሎችንም ማበረታታት ትችላለህ ወይ ነው? ሌሎችንም ማበረታታት አዎ በደንብ እችላለሁ። ማበረታታት ጥሩ ነው ብዬ ስለማስብ ነው። ለኔም ጠቅሞኛል ብዬ አስባለሁ በነገራችን ላይ ለኔም ስለጠቀመኝ ያበረታቱኝ ሰዎች ስለነበሩ በተለያየ ጊዜ ላይ ሰዎችን ማበረታታት በጣም አስፈላጊ ነው ብዬ ነው የማስበው። ለምንድነው የሚጠቅመውን ስንል ምናልባት የምንሰራው ስራ እኮ በጣም ትልቅ ላይሆን ይችላል ግን ደግሞ ሰዎች በአበረታቱን ቁጥር ምን ይፈጠራል ማለት ነው። ለዛ ስራ የሚኖረን ነገር እየጨመረ ይሄዳል የተሻለ ማሰብ የተሻለ መስራት ሰዎች ከዚህ በላይ የሚጠብቁን የማድረግ ነገር ይኖራል ለምሳሌ አንድ ተማሪ ምናልባት አንድ ፈተና ከአስር ዘጠኝ ወይንም ስምንት አግኝቶ የምናበረታታው ከሆነ በጣም ጎበዝ ነህ። እንደዚሁ በዚሁ ቀጥል እንዲህ እንዲህ ብለን የምናበረታታው ከሆነ ምን ይሆናል ማለት ነው። በቀጣይ ከዚህ የተሻለ ለመስራት ከዚህ የተሻለ ፈተናውን ሙሉ በሙሉ ለመስራት ምን ያደርገዋል ማለት ነው። እድል እየፈጠርንለት ነው ማለት ነው በአጠቃላይ ስለዚህ ምን ይሆናል ማለት ነው ያ ሰው ተበረታቶ አሁን ካገኘው ነገር በተሻለ ሁኔታ ነገጣዋት የተሻለ ነገር መስራት ይችላል ማለት ነው። ስለዚህ ሌሎች ማበረታታትን በጣም በትልቁ አምናለሁ ወይንም ብዙ ሰው ማድረግ አለበት ብዬ አስባለሁ። እኔም በዚህ ሳልፍ ወይንም በተማሪነት ህይወት የሚሆንበት ስራ ህይወቴ ታላላቆቼ የምላቸው ወንድሞቼ እህቶቼ ወይንም የአካባቢው የአካባቢው ማህበረሰብ ሲያበረታታኝ ወይንም በማበረታታቱ ብዙ ነገሮችን አግኝቻለሁ ብዬ አስባለሁ አሁን ድረስ የማረሳቸው ሰዎች አሉ። የሆነ ነገር ባገኘው ቁጥር የሚያበረታቱኝ አይዞህ ጎበዝ በርታ ከዚህ በላይ የተሻለ ነገር ስራ የሚሉ ሰዎች ስለነበሩ አሁን ድረስ ከአእምሮዬ አልወጡም። እነዛ ሰዎች እኮ እነዛ እንደዛ በማለታችሁ ምናልባት ምንም ጉዳት አልደረሰባችሁም ወይንም ምንም ወጪ አላወጣውም ግን እኔ ጋር የሚኖረው ተጽዕኖ የሚያበረታቱት ሰው ላይ የሚኖረው ተጽዕኖ በጣም ትልቅ ነው የሚሆነው ማለት ነው። ስለዚህ ሌሎችን ማበረታታት መቻል መልመድ አለብን። ጥሩ ባህሪም ስለሆነ ማለት ነው የሚሰራን ስም አበረታታት የሚሰራን ተበረታቶ ነገር ጠዋት የተሻለ እንዲሰራ ማድረግ በጣም ቆንጆ ነገር ነው እና የተሻለ ነገር ስለሆነ ሌሎችም ማበረታታት በጣም የተቀደሰ ሀሳብ እና ጥሩ ነው ብዬ ነው የማስበው እንደ አጠቃላይ ማለት ነው። ሌሎችን ማበረታታት እንዳልኩት በበጎ ጎኑ ነው መሆን ያለበት እንጂ እየነቀፍን መሆን የለበትም በበጎ ጎኑ ሰዎችን በሚያንጽ መልኩ ሰዎችን በሚያስተምር መልኩ ሰዎችን በሚያስተካክል መልኩ ነው። ስናበረታታ ምን ማድረግ ያለብን ማለት ነው መበረታታት ያለብን ማለት ነው። እንደ አጠቃላይ ስለዚህ ሌሎችንም ማበረታታት ትችላለህ አዎ እችላለሁ አስፈላጊም ነው ብዬ ስለማስብ ማለት ነው። አመሰግናለሁ

አመሰግናለሁ ልዩ ችሎታህ ምንድነው? የውሚለው የውይይቱ መነሻ ሀሳብ። ልዩ ችሎታዬ ብዙ ችሎታዎችን ልናነሳ እንችላለን በነገራችን ላይ። አንድ ሁለት ሶስት ችሎታዎችን ላንሳ። ልዩ ናቸው ብዬ የማስባቸው አንደኛው ችሎታዬ ብዬ ወይንም ደጥሮ ችሎታ ብዬ የማስበው ምንድነው? ትዕግስተኛ ነኝ በጣም ነገሮችን በትዕግስት ለማየት እሞክራለሁ። ምናልባት ሰዎች የሚናገሩት ነገር መጥፎ ሊሆን ይችላል እሱን ነገር ግን ከተለያየ አቅጣጫ አይቼ ታግሼ። ነገሮችን በተሻሻለ ሁኔታ ወይንም ሰዎችን በማይጎዳ መልኩ ግጭት በማይፈጥር መልኩ ነገሮችን ለመፍታት ጥረት አደርጋለሁ። ምናልባት እሱን እንደ አንድ ችሎታ ማንሳት እንችላለን። ትግስተኛ መሆን እና ታጋሽ መሆኑን እንደአንድ ችሎታ ማንሳት እችላለሁ። ሌላኛው ሁለተኛ ችሎታዬ ምንድንነው? አንድን ስራ ሳይሰለቹ ትኩረት አድርጎ ለረጅም ሰዓት መስራት። ያስራት አድካሚ ሊሆን ይችላል። ነገር ግን ያንን ስራ ሳይሰለቹ ያስራ የሚፈለገው ግብ እስከሚደርስ ድረስ ምን ማድረግ መቻል ግቡ ላይ ወይንም ጫፉ ላይ ማድረስ የ የ ስራውን ዳር ድረስ ማድረስ ሳይሰለቹ አንድ ችሎታ ነው ብዬ አስባለሁ። ምናልባት ቀናቶች ሊወስድ ይችላል ያስራ ወይንም ወራቶች ሊወስድ ይችላል ያን ስራ ያን ስራ ግን ለረጅም ሰዓት በመቀመጥ ያለምንም መሰልቸት በታጋሽነት ያንስራ ለረጅም ሰዓት ለመስራት ጥረት አደርጋለሁ ወይንም እሰራለሁ ምናልባት ይሄኛው ለኔ አንድ ችሎታ ነው። ብዬ አስባለሁኝ። ሌላኛው ችሎታዬ ደግሞ ብዬ የማስበው ምንድነው? በተወሰነ ደረጃም ቢሆን ግጥም የመጽሐፍ ችሎታ አለኝ። ግጥም የመጽሐፍ ስል ምንድነው? በጣም የተጋነነ ነገር ባይሆንም እንደው ለመዝናኛ የሚሆኑ ሰዎችን ሊያስተምሩ የሚችሉ በትልቅ ደረጃ የሚጠቀሙበት እሚጠበቁ ማለትም በህትመት ደረጃ የሚጠበቁ ባይሆንም። የተወሰኑ ግጥሞችን ለመጻፍ ጥረት አደርጋለሁ ወይንም ግጥሞችን ለመጻፍ እሞክራለሁ በተለይ ነፃ ሰዓት በማገኝበት ሰዓት ወይንም ጊዜ በማገኝበት ሰዓት ምንድነው የማደርገው የተለያዩ አይነት ቅጥሞችን ለመጻፍ እሞክራለሁ። አእምሮየ ደስ የሚለውን ወይንም ሰውን ያስተምራል ወይንም ሰውን ያስተካክላል ብዬ የማስባቸውን ግጥሞች እጽፋለሁኝ። እንደው ምናልባት ወደፊት ጊዜቢፈቅድ ከሰዎች ጋር ተነጋግሬ ብቻየንም ባይሆን ከሰዎች ጋር በጋራ በመሆን እነዚህን ግጥሞች አንድ ላይ ከሰዎች ጋር በመቀናጀትም ለማሳተምም ጥረት አደርጋለሁ። ወይንም ሀሳቡ አለኝ ማለት ነው። ስለዚህ አንደኛው ልዩ ችሎታዬ ከግጥም የመጽሐፍ ችሎታ አለኝ ማለት ነው። አመሰግናለሁ

አመሰግናለሁ ከደንበኞች ጋር ትሰራለህ ወይ ነው የሚለው የዩት? መነሻ ሀሳብ አዎ ከተለያዩ ደንበኞች ጋር እሰራለሁ። ለምን እንደየስራችን ባህሪ የተለያዩ አይነት ደንበኞች አጋጥሙናል። እንደሚታወቀው ደግሞ ያንን ስራ የመጨረሻ ግቡ ደንበኞችን ማስደሰት ደንበኞችን ማርካት የተሻሉ እንዲሆን ማድረግ ነው የሚሆነው። ስለዚህ ከደንበኞች ጋር እሰራለሁ ወይንም ከደንበኞች ጋር ለመስራት ጥረት አደርጋለሁ። ለምን ከደንበኞች ጋር በሰራን ቁጥር ከደንበኞች ጋር በተገናኘን ቁጥር ምን ማድረግ እንችላለን አዳዲስ እድሎችን መፍጠር እንችላለን። ምናልባት ደንበኞቻችን ላይ ምን ሊኖር ይችላል የ የገንዘብ ችግር ላይኖር ይችላል አቅም ሊኖር ይችላል። ነገር ግን ደግሞ ያንን አቅም አስተባብሮ ለመጠቀም ችሎታ ላይኖር ይችላል። ማለት ችሎታ ስልክ እውቀት ላይኖር ይችላል። ስለዚህ ከደንበኞቻችን ጋር በሰራን ቁጥር ምን ማድረግ እንችላለን ማለት ነው። ሁለት ጥቅም ማግኘት እንችላለን አንደኛው ደንበኞቻችን ላይ ያለውን ገንዘብ ወደ ሌላ ሌላ ገንዘብ ወደሚያመች ነገር መቀየር እንችላለን። ስለዚህ ምን አደረግን ማለት ነው ደንበኞቻችን ትርፍ እንዲያገኝ ወይንም ከዚህ ጋር አሁን ካላቸው የተሻለ አቅምም ቢሆን መሆናቸውን ማድረግ እንችላለን ማለት ነው። እኛም ያን በማድረጋችን ምክንያት ምንድነው? እውቀታችንን ማዳበር እንችላለን እውቀታችንን የተሻለ ማድረግ ወይንም አዳዲስ ፈተናዎችን በመጋፈጥ እውቀታችንን መጨመር እንችላለን። ከዚህ በተጨማሪ ደግሞ ምንድነው? በገንዘብ ደረጃ ተጠቃሚ መሆን እንችላለን። ለምን እውቀታችን ተጠቅመናል እኛ የደንበኞቻችንን ገንዘብ ተጠቅመናል ሁለቱም በማቀናጀት ለደንበኞችም ለባለሙያውም የሚሆን ምን ማድረግ እንችላለን ማለት ነው። የተሻለ ስራ በመፍጠር ምን መሆን እንችላለን ማለት ነው። ከደንበኞቻችን ጋር የተሻለ ነገር ፈጥረን ምን ማድረግ እንችላለን ማለት ነው። ጥሩ ግንኙነት መፍጠር እንችላለን ማለት ነው። ስለዚህ ከደንበኞች ጋር ትሰራለህ የሚለው መነሻ ሀሳብ? አዎ ትክክል ነው። ከደንበኞች ጋር የምሰራው ይሄኛውም አስፈላጊ ነው ብዬ አስባለሁ። ከደንበኞች ጋር መስራቱ ለምን ያን ደንበኛ ሳንይዝ ምንም አይነት ነገር ብንሞክር ላይሳካ ስለሚችል ከደንበኞች ጋር መስራቱ በጣም አስፈላጊና ጥሩ ነገርም ስለሆነ ከደንበኞች ጋር አሁንም ወደፊትም አብሮ መስራት አስፈላጊ ነው። ከዚህ በፊትም በደንብ እሰራለሁ ወደፊት ባለን ህይወቴም ደግሞ ከደንበኞቼ ጋር ብዙ ነገሮችን አብሬ የምሰራበት ሁኔታ ይኖራል ማለት ነው። ስለዚህ ከደንበኞች ጋር ትሰራለህ? አዎ በሚገባ እሰራለሁ ደንበኞቼን አስደስታለሁ ከደንበኞች ጋርም ወደፊት የተሻሉ ነገሮችን ለመስራት እያቀድኩ ነው ማለት ነው። አመሰግናለሁ

አመሰግናለሁ የምትወደው ፊልም ምንድነው? ለሚለው የምትወደው የምወደው የ ፊልም አይነት ታሪክ ነጋሪ የሆኑ ፊልሞችን እወዳለሁ። በዋናነት ማለት ምንድነው የሚያስተምሩ ከዚህ በፊት የነበሩ ታሪኮችን የሚያስተምሩ ምናልባት ከዛሬ ሁለት መቶ አመት ከዛሬ አምስት መቶ አመት ፊት የተፈጸሙ ታሪኮች ይኖራሉ ምናልባት እነዛ በመጽሐፍ መልኩ ተሰንደው ሊሆን ይችላል። እነዛን መጻህፍቶች ወደ ፊልም ቀይሮ የሚሰሩ ሰዎች አሉ በጣም ታሪኩን በጠበቀ ሁኔታ ደረጃውን በመጠነ ሁኔታ የሚሰሩ የሚሰሩ ፊልሞች አሉ። እንደዚህ አይነት ፊልሞች የመጀመሪያ ምርጫ ናቸው የመጀመሪያዋ የመጀመሪያ ፍላጎቶቼ ናቸው ወይንም የምወዳቸው አይነት ፊልሞች ታሪካዊ ፊልሞች አሉ። ከዛ በተጨማሪ ደግሞ በሁለተኛ ደረጃ የምወደው አይነት ምንድነው? ሰዎች ላይ አዳዲስ ነገር እንዲፈጠር የሚያደርጉኝንም እኛን ወደፊት እሳቤያችን የተሻለ አድርገን አእምሮአችን ላይ የሚመጡ ነገሮችን ምን የሚያደርጉ ከፍ የሚያደርጉ አዳዲስ እሳቤ ይዘውልን የሚመጡ አይነት ፊልሞች አሉ ወይንም አዲስ ነገር የሚያስተምሩ ማለት ነው። እንደዚህ አዲስ ነገር የሚያስተምሩትም ሌላኛዎቹ የኔ ምርጫዎች ናቸው ማለት ነው። ከየትኞቹ በተጨማሪ ቀደም ብዬ ካነሳኋቸው በተጨማሪ ማለት ነው። ስለዚህ የመጀመሪያ ምርጫዬ የሚሆነው ታሪክ ነጋሪ ወይንም ከዚህ በፊት የተሰሩ አባቶቻችን አያቶቻችን የሰሯቸውን ታሪኮች በፊልም መልኩ ሰንደው ወይንም በፊልም መልኩ አዘጋጅተው በሚያስተምሩ ሰዎች ወይንም ፊልሙን የሚሰሩ ሰዎች አንደኛዎቹ ምርጫዎቼ ናቸው። ሁለተኛ ደግሞ ሰውን አዲስ ነገር እንዲማር አዲስ ነገር እንዲፈጠር አዲስ ነገር እንዲከተል ህይወቱን እንዲያስተካክል ህይወቱን ወደተሻለ ደረጃ እንዲመራ አድርገህ የሚዘጋጁ አይነት ፊልሞች ደግሞ ሌላኛዎቹ የፊልም አይነቶች ናቸው ማለት ነው። ስለዚህ በፊልም ደረጃ የምወዳቸው እነዚህ ፊልሞች አሉ ግን ደግሞ ለመዝናኛ ብቻ የምጠቀምባቸው ወይንም ለምን ብዙ ጊዜ ባይሆንም በተወሰነ ደረጃ የማያቸው። የፍቅር ፊልሞች አሉ አስተማሪ የሚባሉ የፍቅር ፊልሞች አሉ ወይም የፍቅር ታሪኮችን ተንተርሰው የሚዘጋጁ አይነት የፍቅር ፊልሞችም ማይሆኑም አሉ እንደነዛኞቹ ቀደም ብዬ እንዳነሳኋቸው እንደነዛኞቹ ባይሆኑም። በሶስተኛ ደረጃ የማስቀምጣቸው አስተማሪ ታሪክ የተለያዩ ፈተናዎችን አሳልፎ በጥሩ የፍቅር ደረጃ የሚገኙ ሰዎችን ህይወት የሚተርኩ አይነት ፊልሞች የፍቅር ፊልሞች አሉ። ሶስተኛው እና ሌላኛው ምርጫዎቼም እንደዚህ አይነት የፍቅር ፊልሞች ናቸው ማለት ነው። አመሰግናለሁ

አመሰግናለሁ። "በባሕላቹ ሰርግ እንዴት ይከወናል?" ነው የሚለው። በባህላችን ሰርግ በተለያየ መልኩ ይከወናል። አንደኛው በሃይማኖት የሚከወን የሰርግ ሁነት አለ። በሃይማኖታዊ በሆነ መንገድ ስንል ወንዱም ሴቱም ሰርጋቸው የሚከወነው የሃይማኖት ተቋማት ላይ በመሄድ የሃይማኖት ተቋማት የሚያዟቸውን ትዕዛዞች በማከናውን ስርዓቱን በመፈጸም የሚከናወን ሰርግ አለ ከዛ በተጨማሪ ደግሞ በባህላዊ መንገድም የሚከወን ሰርግ አለ። በባህለዊ መንገድ የሚከወነው ሰርግ ምንድነው ወላጆች የወንድ ወላጆች ለሴቷ ወላጆች ልጅህን ለልጃችን ብለው ሽማግሌ ይልካሉ ወይንም ይጠይቃሉ ያን ጥያቄ ካቀረቡ በኋላ ፈቃደኛ ከሆኑ የልጅቱ ቤተሰቦች ፈቃደኝነታቸውን እሺ በማለት ይገልጻሉ ማለት ነው። አንደኛው መንገድ እሱ ነው የሚሆነው ከዛ በኋላ ምንድነው የሚደረገው እነዛ ሽማግሌዎች የሰርግ ቀን ይቆርጣሉ ወይንም ይወስናሉ። ከወሰኑ በኋላ የሰርጉን ቀን በዛ መሰረት ሰርጉ በተወሰነለት ቀን ይከወናል ማለት ነው። ከዛ ምንድነው የሚደረገው ከመድረሱ በፊት ለ ሰውን ለማስተናገድ የሚያስፈልጉ ነገሮች ቀድመው ይዘጋጃሉ የሚጠጣ የሚበላው ነገር ከልሙ ነው የሚዘጋጀው። ቀኑ እየደረሰ ሲሄድ ምንድነው የሚያደርገው ከሰርጉ አንድ ቀን በፊት ሙሽራው በሚዜዎቹ አማካኝነት ለሙሽሪት የሚያስፈልጋትን እቃዎች፣ አልባሳት፣ ጌጣጌጥ፣ መጫሚዎችን ምን ያደርጋል ለሙሽሪት ይልካል ማለት ነው። ከሰርጉ አንድ ቀን ቀደም ብሎ ማታውን ማለት ነው። ከዛ በኋላ እሱን ከላከ በኋላ ሚዜዎችም ያንን ይዘው በማድረስ ይኸው ከሙሽራው ይሄን ይሄን ስጦታ ይዘን መጥተናል እያሉ እየጨፈሩ ገብተው ያን ስጦታ ያስረክባሉ ማለት ነው። ከዛ በኋላ ምንድነው የሚደረገው በቀጣዩ ቀን ላይ ወንዱ ቀደም ብሎ ከእሱ ቤተሰቦች ቤት የሰርግ ስነ ስርዓቱ ይከወናል ከዛ በኋላ ወንዱ ወደ ሴቷ ቤት ይሸኛል ማለት ነው። ወደ ሴቷ ቤት ከተሸኘ በኋላ ወንዱ ሚዜዎቹን ይዞ አጃቢዎችን ይዞ ወደ ሴቷ ቤት ይመጣል፣ ይመጣል እየጨፈረ ይገባል፣ ጨፍሮ ከገባ በኋላ ልጅቱን ፈልጎ ያገኛል። ልጅቱን ፈልጎ ካገኘ በኋላ ምንድነው የሚያደርገው እሷን ስሞ አንስቶ ከዛ በኋላ የቀለበት ፕሮግራም ወይም የሰርጉ ስነ ስርዓት ይከወናል ማለት ነው። በየመሃሉ ጭፈር አለ መብል መጠጡ አለ ይሄን ከተከወነ በኋላ መጨረሻ ላይ ምንድነው ሚደረገው በአባቶች ምርቃት ሰርጉ ይከናወንና ወይ ይፈጸምና እና ከዛ በኋላ ሙሽራውና ሙሽሪት ከነ አጃቢዎቻቸው እና ከነ ሚዜዎቻቸው ተያይዘው ወደ መዝናኛ ስፍራዎች ይዘው ቀሪውን ጊዜ መዝናኛ ቦታዎች ላይ ያሳልፋሉ ማለት ነው። ስለዚህ ሰርግ በዚህ መልኩ ነው በማህበረሰባችን የሚከወነው።

አመሰግናለሁ የመነሻ ሀሳቡ የሚለው ምን አይነት ልብስ ትወዳለህ ነው የሚለው? የምወደው ልብስ በዋናነት በ ወንድ እንደመሆኔ ኢትዮጵያዊ እንደመሆኔ መጠን ሱሪ ከሆነ ረዘም ያለ ሱሪ በደንብ ሊሸፍን የሚችል በጣም ደግሞ በጣም ያልሰፋው በጣም ደግሞ የሴት ሱሪ ያልመሰለ በጣም ቀጭን ያልሆነ ሱሪ በዋናነት እሱን ነው የምለብሰው። በሱሪ ደረጃ ወደ ላይ ስንሄድ ከሱሪ በተጨማሪ ደግሞ ሸሚዝ ሸሚዝ አለ ሸሚዝ አለ ከሸሚዝ ቲሸርት አለ ከሸሚዝ በላይ ደግሞ ጃኬት ወይም ሱፍ ይኖራል። ስለዚህ በዋናነት ሙሉ ልብስ ነው ሙሉ ልብስ ማለት በእኛ አጠራር ምንድነው ከላይም ከታችም አንድ አይነት የሆነ ልብስ ልክ እንደ ሱፍ አይነት ልብስ ማለት ነው። ስለዚህ ከላይ ከላይ ከታች ጨርቅ ሱሪ አለ ከላይ ደግሞ ከስር ሸሚዝ ይደረጋል ከሸሚዙ በላይ ደግሞ የሱፍ ጃኬት አንድ አይነት የሱሪውን የሚመስል ጃኬት ወይንም ኮት ይለበሳል። ከዛ በኋላ ደግሞ ለዚህ የሚመጥን ወይንም ለዚህ ለሱፍ አለባበስ የሚመጥን ደግሞ ከታች መጫሚያ ወይንም ጫማውን በተመሳሳይ ለሱፍ የሚሆኑ የቆዳ ጨማዎች አሉ እነሱን ማድረግ ብዙ ጊዜ እወዳለሁኝ ወይም ብዙ ጊዜ የምለብሰው የልብስ አይነት እንደዚህ አይነት ልብስ ነው። ሙሉ ልብስ ጫማ በተለይ በተለይ ደግሞ ስራ ቦታ በምሆንበት ሰዓት ወይንም ወደ ስራ በምጓዝበት ሰዓት እንደዚህ አይነት አለባበሶችን እመርጣለሁ ሙሉ ልብስ የሙሉ ልብስ በሚመጠን ጫማ መልበስ እመርጣለሁ ወይንም እወዳለሁ። ነገር ግን ከስራ ውጪ ወይንም ከመስሪያ ቤት ውጪ በምሆንበት ሰዓት ቀለል ያሉ ልብሶችን ለብሳለሁ ለምሳሌ ቤት ውስጥ ከሆንኩኝ ለምሳሌ ቲሸርት ከላይ ከታች ደግሞ ቁምጣ በተለያየ መጠን የሚሰሩ ቁምጣዎች አሉ እነሱን ማድረግ ወይንም ደግሞ ቱታዎችን ቱታዎችን መልበስ ቀለል ብሎ መዋል ነው የምወደው። ወደ ታች ወደ መጫሚያው ስንሄድ ደግሞ ክፍት የሆኑ ጫማዎች አሉ ንፋስ የሚያስገቡ ጫማዎች አሉ እንደሚታወቀው ስራ ቦታ ላይ እንደዚህ አይነት ጫማ እናደርግም ሙሉ ጫማ ነው ወይንም ሽፍን ጫማ ነው የምናደርገው። ስለዚህ ቤት ውስጥ እና አካባቢዬ በምሆንበት ሰዓት ደግሞ ምንድን የማደርገው ክፍት የሆኑ ጫማዎች ክፍት የሆኑ ጫማዎች አየር ማስገባት የሚችሉ ጫማዎችን ተጫምቼ በዚህ አይነት አለባበስ የእረፍት ሰአቴን ማሳልፍ ነው። ምናልባት በአካባቢዬም እንቅስቃሴ የማደርግ ከሆነ በእንደዚህ አይነት አለባበስ ነው የምከውነው ማለት ነው። ስለዚህ ከቤት ውጪ ሰው ነው ከቤት ውስጥ ሰው የምወዳቸው የልብስ አይነቶች እነዚህ ናቸው ማለት ነው። አመሰግናለሁ

አመሰግናለሁ የመነሻ ሀሳቡ ሚለው ማህበራዊ ሚዲያ ትጠቀማለሁ ወይ? ነው ሚለው አዎ በሚገባ ነው በሰፊው ነው ምጠቀመው ማህበራዊ ሚዲያ ምጠቀመው ለተለያዩ ነገሮች ነው ማህበራዊ ሚዲያዎች ስንል ብዙ ማህበራዊ መገናኘ ዘዴዎች ወይም ሚዲያዎች አሉ። እንደሚታወቀው ፌስቡክ አለ፣ ቴሌግራም አለ፣ ቲክቶክ አለ ቲውተር ወይንም ኤክስ ምንለው አለ እነዚህና መሰል አይነት ማህበራዊ መገናኛ ዘዴዎች ወይም ማህበራዊ ሚዲያዎች አሉ። እነዚህ ማህበራዊ ሚዲያዎች የምጠቀመው ለተለያየ አገልግሎት ነው። አንደኛው ምጠቀምበት መረጃዎችን ለማግኘት ነው ከስራዬ ጋር በተያያዘ ማለትም ብዙ ጊዜ የስራ መረጃዎችን ምንለዋወጠው በዋናነት ቴሌ በቴሌግራም ነው። አዳዲስ ነገሮች ሲኖሩ መረጃ ምንለዋወጠው ምንፈልገው ነገር ካለ ምናስታውቀው በቴሌግራም ስለሆነ አንደኛው ማህበራዊ መገናኛ ሚዲያዎችን ወይም ሚዲያዎች ምጠቀመው መረጃዎችን ለማጋራት እና መረጃዎችን ለመቀበል ነው። ሁለተኛ ደግሞ የተለያዩ ዜናዎችን ለማየት የተለያዩ ዜናዎችን ለማየት ከተለያየ ምንጭ እነዚህ ማህበራዊ መገናኛ ዘዴዎች ወይም ማህበራዊ ሚዲያዎች እንደን ምንጭ እጠቀማቸዋለሁ ማለት ነው። በተለይ ታማኝ ሚባሉ የዜና ምንጮች ሌላኛው ደግሞ በእረፍት ሰዓቴ ወይንም ጊዜ በማገኝ ነፃ በምሆንበት ሰዓት ደግሞ እነዚህ ማህበራዊ ሚዲያዎችን ለምን እጠቀምባችኋለሁ ለመዝናኛ፤ ለመዝናኛ ምናልባት ፎቶዎችን በማየት ተንቀሳቃሽ ምስሎችን በማየት ሰዎች የሚያደርጓቸውን እንቅስቃሴዎች በማየት ምን አደርጋለሁ የመዝናኛ ጊዜን ወይም ትርፍ ሰአቴን አሳልፋለሁ ማለት ነው። ስለዚህ ቀደም ብዬ ላነሳኋቸው መረጃ ለመለዋወጥ አዳዲስ የሚፈጠሩ ነገሮችን ዜናዎችን ለማየት፣ ለመስማት ከዚህ በተጨማሪ ደግሞ ለመዝናኛ፤ ለመዝናኛ አገልግሎት እንደ አማራጭ ለማድረግ ምን እጠቀማለሁ ማለት ነው ማህበራዊ ሚዲያዎችን በሰፊው እጠቀማለሁ ማለት ነው። እንደሚታወቀው አሁን ላይ ማህበራዊ ሚዲያ ሚዲያዎች ጥቅምም አላቸው፤ ጉዳትም አላቸው። ምናልባት ለረጅም ሰዓት ምንጠቀማቸው ከሆነ እነዚህ ማህበራዊ መገናኛ ዘዴዎች ምናልባት የጉዳት ምንጭ ሊሆኑ ይችላሉ ወይንም ጉዳት ሊፈጥሩ ይችላሉ ሱሰኛ ሊያደርጉን ይችላሉ ስራ እንዳንሰራ ሊያደርጉን ይችላሉ። በተሳሳተ መረጃ ማይሆን ውሳኔ እንድንወስድ ሊያደርጉን ይችላሉ። እነዚህ እና መሰል የሆኑ ጉዳቶች ይኖራቸዋል ነገር ግን በሃላፊነት ከተጠቀማችሁ እነዚህ ማህበራዊ ሚዲያዎችን ለብዙ ነገሮች ይጠቅሙናል። አንደኛው ለምንድነው የሚጠቅሙን መረጃዎችን በቀላሉ ለማግኘት አሁን ላይ በጣም ቀላሉ ዘዴ ዜና ጠብቆ ትልልቅ ሚዲያዎችን ከማየት ይልቅ እንደዚህ ማህበራዊ ሚዲያዎችን ተጠቅሞ ዜናዎችን መስማት፣ ማዳመጥ ወይንም መመልከት አንደኛው እና በጣም አፋጣኝ ጊዜ የማያወስድ መንገድ ነው ማለት ነው። ስለዚህ ማህበራዊ ሚዲያዎች ስንጠቀም በሃላፊነት እና በአግባቡ ሊሆን ይገባል ማለት ነው በዚህ ዙርያ ያለኝ ሀሳቤ ይሄ ነው አመሰግናለሁ።

አመሰግናለሁ። የምታስታውሰው ጥሩ መምህር አለ መምህር አለ ወይ ነው የውይይቱ መነሻ ሀሳብ አዎ በጣም የማስታውሳቸው ድንቅ ድንቅ የሆኑ ጥሩ ጥሩ መምህራኖችን ማንሳት እችላለሁኝ። በተለይ በተለይ ከአንደኛ ክፍል እስከ አራተኛ ክፍል በምማርበት ሰዓት መምህርት ካሳነሽ የምትባል አስተማሪ አለች ምናልባት አሁን ላይ በጡረታ ተገላ ይሆናል ብዬ አስባለሁኝ በጣም በቆንጆ ሁኔታ ነበር ስታስተምረን የነበረው። በአጋጣሚ ስም ጠሪያችንም ነበረች ጸባይዋ በጣም ደስ የሚል ነው። ጸባይዋ ራሱ ሌላ። ማስተማር ነው ወይንም አንደኛ የምታስተምርበት መንገድ ፀባይ ነው ሁለተኛ ልጆችን የምትይዝበት አግባብ ልጆችን የምትይዝበት አግባብ በተለይ ህፃናት እንደሚታወቀው እንክብካቤ ይፈልጋሉ በደንብ መያዛን ይፈልጋሉ ስለዚህ ልጆችን የምታይ የምትይዝበት አግባብ ከዛም በተጨማሪ የምታስተምርበት መንገድ ልጆችን እንዲረዷት የምታስተምርበት መንገድም በጣም ሳቢና ማራኪ ነው የሚሆነው ማለት ነው። እሷን እስታውሳለሁ በዋናነት በተለይ በተለይ ከአንደኛ እስከ አራተኛ ክፍል በምማርበት ሰዓት ማለት ነው። ከፍ ስል ደግሞ አስራ አንደኛ ክፍል እና አስራ ሁለተኛ ክፍል የማልረሳው አስተማሪ ለአ የ እንግሊዘኛ የሚባል ትምህርት ላይ አስተማሪ የነበረ መምህር በፍርዱ ወጨፉ የሚባል አስተማሪ አለ። አሁን ድረስ በቃ ትጋቱ ወይንም ለስራ ያለው ቆራጥነት ስራዎችን የሚሰራበት አግባብ በጣም ነው የሚያስደንቀኝ በጣም ከሚገርሙኝ ሰዎች መካከል እሱ ነው የሚሆነው። ምናልባት ዛሬ አንድ የግሩፕ ስራ ወይንም አንድ የግል ስራ ሰጥቶ እሱን ከሰራን በቀጣዩ ቀን አርሞት ይመጣል። የአርባ የሃምሳ ተማሪ በአንድ ቀን አረሞ ይመጣል። ስህተት እንኳን ትንሽ አይሰሳትም። የሰውየው ለስራ ያለው ትጋት ለስራ ያለው ቅንነት። ትምህርቱን የሚያስተምርበት አግባብም በጣም በተለየ ሁኔታ ነው የሚያስተምረው በተለየ ሁኔታ ነው ትምህርቱን የሚያስተምረው ማለትም ሰው እንዲወደው አድርጎ ሰውን እንዲፈልገው አድርጎ ሰው እንዲነፍቀው አድርጎ ትምህርቱን የሚያስተምረው። ከዚህም በተጨማሪ የማስተማር ዘዴ ዘዴ ወይንም ትምህርቱን የሚሰጥበት አግባብ እንዳለ ሆኖ ደግሞ እንዴት ሰው በስርዓት መኖር እንዳለበት እንዴት ሰው በስርዓት መመራት እንዳለበት የሚሰጣቸው ትምህርቶች አሁን ድረስ ከማይረሱኝ ትምህርቶች መካከል ናቸው። ማለትም እንዴት ህይወታችን መምራት እንዳለብን ወደፊት ምን ሊያጋጥም እንደሚችል ምን ሊደርስብን እንደሚችል እነዚህንና መሰል ነገሮች የሚያስተምርበት አግባብ አሁን ድረስ። በህይወቴ ለህይወቴ እንደ አንድ መነሻ ነጥብ እና የምመራባቸው ነጥቦችን በደንብ በደንብ በጥልቀት ከራሱ ልምድ እየተነሳ ያስተማረን አግባብ ማረሳቸው ናቸው። ስለዚህ በዋናነት እነዚህን ሁለቱም አስተማሪዎች በደንብ አስታውሳለሁ ማለት ነው። አመሰግናለሁ

አመሰግናለሁ የውይይቱ መነሻ ነጥብ እሚለው በአደባባይ መናገር ትችላለህ ወይ አዎ በአደባባይ መናገር እችላለሁ ብዬ ማንሳት እችላለሁ ወይንም መመለስ እችላለሁ ቀጥታ ለምን ቢባል ስራዬ ከዚሁ ጋር የተያያዘ ነው ከስራው ጋር ከብዙ ሰዎች ጋር እሚያንቀሳቅስ ነው ወይም ብዙ ሰዎችን እንዳገኝ ብዙ ሰዎችን እንዳዋራ ከብዙ ሰዎች ፊት እንድናገር የሚያስገድድ ስራ ነው ያለኝ ቀደም ብየ እንደተናገርኩት በመምህርነት ወይም በትምህርት ዘርፍ ነው ያለሁት እየሰራሁ ያለሁት ስራውን ማለት ነው ስለዚህ ምንድነው ይሄ መምህርነት ስራ በአንድ ክፍል ውስጥ ምናልባት ሃምሳ ስልሳ ሰው እንደውም አሁን ላይ ትንሽ ቁጥሩ ቀነስ አለብን እንጂ እስከ ሰማንያ ሰው በአንድ ክፍል ውስጥ ይዘን እምናስተምርበት አግባብ ነበር ይሄ ማለት እንግዲህ ያው አንድ ስብሰባ ላይ የተገኘ ሰው ያክል ቁጥር ሰማንያ ሰው ማለት ብዙ ነው ስለዚህ በዚህ ሰው ላይ በዚህ ሰው መካከል መናገር ከቻልን አደባባይ ላይ ወይም ትልልቅ መድረኮች ወይም ትልልቅ ስብሰባዎች ወይም ትልልቅ ግንኙነቶች በሚደረጉበት ሰዓት መናገር ብዙ አይከብድም ብዬ አስባለሁኝ ስለዚህ እምሰራበት ወይንም አሁን ያለሁበት የሙያ ዘርፍ ምን አድርጎኛል በአደባባይ እንድናገር ወይንም ደግሞ ሰዎች ፊት ላይ ወይንም የተለያየ ሰው ፊት ላይ እምፈልገውን ሀሳብ እንድገልጽ ያለምንም ፍርሃት ያለምንም ማመንታት ያለምንም ችግር እምፈልጋቸውን ሀሳቦች እንድገልጽ አድርጎኛል በዚህም ምክንያት ብዙ መድረኮችን ለመምራት እድል አግኝቻለሁ ብዙ ስብሰባዎችን በተለይ ከምሰራው ስራ ጋር በተያያዘ ብዙ መድረኮችን ከማዘጋጀት ወይንም ብዙ መድረኮች ሲዘጋጁ እነሱን የመምራት እድል አጋጥሞኛል ይሄ ብቻ አይደለም ይሄ ብቻም ሳይሆን ደግሞ የተለያዩ አስተማሪ እንደመሆኔ መጠን ከአንድ አስተማሪ እሚጠበቁ ስራዎች አሉ ኮንፈረንሶችን ማዘጋጀት ሪሰርቾችን ሰርቶ ስለዛ ነገር ማብራሪያ መስጠት ለሰው ማህበረሰቡን ሰብስቦ ማወያየት ስለ አንዳንድ ነገሮች ጥቅማቸውን ጉዳታቸውን እንደ አንድ በትምህርት ዘርፍ እንደተሰማራ ሰው ማህበረሰቡን ማገልገልም አለብኝ ስለዚህ እንደዛ አይነት ከስራ ውጪ የሆኑ ማህበረሰቡን ሊያነቃቁ ማህበረሰቡን ሊመሩ ወይንም የማህበረሰቡን መንገድ ሊያቃኑ እና የተሻለ አስተሳሰብ እንዲኖር እንዲኖረው እሚያደርጉ ስብሰባዎችንም የተለያዩ ቦታዎች ላይ ማካሄድ ግዴታ ስለሚሆን እነዛ ቦታዎች ላይም በአደባባይ እነዛ ቦታዎች ላይም ሀሳቤን በደንብ ስለምገልጽና መድረኮችን ስለምመራ በአደባባይ መናገር እንድችል አድርጎኛል ማለት ነው ስለዚህ በአጠቃላይ በአደባባይ መናገር ትችላለህ? አዎ በአደባባይ መናገር እችላለሁ ነው አመሰግናለሁ።

አመሰግናለሁ የሞባይል ዳታ ትጠቀማለህ ወይ ነው? የውይይቱ መነሻ ሀሳብ። አዎ በሚገባ የሞባይል ዳታ እጠቀማለሁ። ለምን አንደኛ ቤት ውስጥ ዋይፋይ የለኝም። ስለዚህ ብዙ ማህበራዊ መገናኛ ዘዴዎችን እፈትሻለሁ በቀን ውስጥ ምን አዳዲስ ነገር ነበር ምን የተለየ ነገር ነበር? አለማችን እንዴት ዋለች ሀገራችን እንዴት ዋለች እሚሉ መረጃዎችን እሰበስባለሁ። ስለዚህ እንነዚህ ለመጠ ለመሰብሰብ የሞባይል ዳታ እጠቀማለሁ ማለት ነው። ኧ ከዚህም በተጨማሪ ኧ መረጃዎችን ለመለዋወጥ መረጃዎችን ለመለዋወጥ ኧ ከስራዬ ጋር በተያያዘም ይሁን ከስራ ውጪ ከሰዎች ጋር መረጃ ለመለዋወጥ ኧ ግዴታ የተለያዩ ማህበራዊ መገናኛ ዘዴዎችን ወይንም ማህበራዊ ሚዲያዎችን ስለምጠቀም ኧ የሞባይል ዳታ እጠቀማለሁኝ። ኧ ከዚህ በተጨማሪ ደግሞ መረጃዎችን አገኛለሁ ከሰራዬ ጋር በተያያዘ የተለያዩ ድህረ ገጾችን እጎበኛለሁ የተለያዩ ድህረ ገጾችን ከስራዬ ጋር በተያያዘ ምን አዳዲስ ፈጠራዎች አሉ። በምን መልኩ ወስራዎች እየቀለሉ ነው አ ምን ምን ነገሮች እየተጨመሩ ነው። በየእለቱ እሚለውን ነገር ለመወቅ ደግሞ ምን አደርጋለሁ የተለያዩ ድህረ ገጾችን ስለምጎበኝም የኢንተርኔት አገልግሎት ያስፈልገኛል። ስለዚህ የኢንተርኔት አገልግሎት ለመጠቀም ደግሞ ምን አደርጋለሁ ማለት ነው። የሞባይል ዳታ እገዛለሁ ያም የሞባይል ዳታ ኧ ቀደም ላልኳቸው አገልግሎቶች ኧ እጠቀምበታሁ ማለት ነው። ነገር ግን አሁን ላይ እንደሚታየው በተለይ በቅርፍ በጣም በቅርፍ በሀገራችን ውስጥ የሞባይል ዳታ ለመግዛት እምናወጣው ወጪ በጣም ውድ እየሆነ ነው ወይንም በቀላሉ እሚገኝ አይደለም በጣም በብዙ ወጪ በብ በብ ውድ በሆነ ዋጋር እየገዛን ያለነው ጥቅል ወይንም ዳታ እየገዛን ያለነው ማለት ነው። ስለዚህ እነዚህ ነገሮች ደግሞ በደንብ ቢስተካከሉ ዋጋቸው በሰዎች አቅም ልክ ተመጣጣኝነት ኧ ቢኖራቸውና የሰዎችን አቅም ያማከለ ባማከለ ሠልኩ ዋጋዎቹ መልኩ ዋጋዎቹ ቢስተካከሉ ደግሞ ከዚህ በላይ ከዚህ በላይ በተለየ ሁኔታ ወይንም ከዚህ በላይ በተሻለ ሁኔታ ምን ማድረግ ይቻላል? የሞባይል ዳታ ሰው እንዲጠቀም ማድረግ ይችላል። ኧኧ እንዲሁም ደግሞ ለመዝናኛ እምንጠቀምባቸው የተለያዩ ማህበራዊ መገናኛ ዘዴዎች አሉ እንደሚታወቀው እነዚህን ማህበራዊ መገናኛ ዘዴዎችን ኧ ወይንም ማህበራዊ ሚዲያዎችን ለመጠቀም በተመሳሳይ ምንድን ነው የምናደርገው? ዳታ እንገዛለን ወይንም ዳታ እጠቀማለሁኝ እኔ በተለይ ተንገሳቃሽ ምስሎችን ለማየት ዩቱዩብ ላይ ኧ በተመሳሳይ ደግሞ ቲክቶክ እሚባሉ ኧ መተግበሪያዎችን ኧ ጸሸለመጠቀም ወይንም እንደ መዝናኛ ለመጠቀም ስፈልግ ምን አደርጋለሁ ዳታ እገዛለሁ ስለዚህ ያን ዳታ ተጠቅሜ እምፈልጋቸውን እተገልብሎቶች ኢንተርኔት ላይ ኧ ማግኘት እችላለሁ ማለት ነው። ስለዚህ የሞባይን ዳታ ትጠቀማለህ? አዎ በሚገባና በሰፊው ለተለያዩ አገልግሎቶች እጠቀማለሁ ነው። አመሰግናለሁ

አመሰግናለሁ በበጋ ወቅት ምን ታደርጋለህ ነው የሚለው የውይይት መነሻ ነጥብ? በበጋ ወቅት የተለያዩ ስራዎችን ከውናለሁ። እንደሚታወቀው የበጋ ወቅት ማለት በእኛ አቆጣጠር በጣም ደረቅ የሚሆንበት ወቅት ነው ያ ማለት ምንድነው? ለመንቀሳቀስ የማንቸገርበት ከቦታ ቦታ በቀላሉ መንቀሳቀስ የምንችልበት። ከዚህም በላይ ደግሞ ስራዎቻችን በአግባቡ መስራት የምንችልበት ጊዜ ነው ይሄ የበጋ የበጋ ወቅት ማለት ነው። ስለዚህ በበጋ ወቅት ብዙ ስራዎችን ከውናለሁ ምማረው በበጋ ወቅት ነው። መደበኛ ስራዬን የምሰራው አስተማሪ እንደመሆኔ መጠን በዋናነት ያው በበጋ ነው የኛ በእኛ አቆጣጠር በጋ የሚባለው ነው። ትምህርት ክፍት የሚሆነው ወይም የትምህርት ሰዓት ተብሎ የሚታወቅ ስለዚህ መደበኛ ስራ የትምህርት ስራ የምሰራው እኔም የመማር ማስተማር አገልግሎቱን የምሰጠው በበጋ ወቅት ነው በዋናነት ማለት ነው። ስለዚህ በበጋ ወቅት አንደኛ መደበኛ ስራዎቼን ከውናለው ሁለተኛ ከመደበኛ ስራዎች ጎን ለጎን ደግሞ የተለያዩ ስራዎችን እሰራለሁ። ለምሳሌ ከቦታ ቦታ ተንቀሳቅሶ ጉዞ አድርጎ ቦታዎችን የመጎብኘት አካባቢዎችን የመቃኘት ያለሁበት ቦታ ተንቀሳቅሼ ደግሞ ሌሎች የበጎ ፍቃድ አገልግሎቶች ሊሆኑ ይችላሉ። ወይንም ደግሞ የኔን አገልግሎት የሚፈልጉ የኔን ሙያ የሚፈልጉ ማህበረሰቦች ካሉ እነሱን ማህበረሰቦች ተንቀሳቅሼ የማገለግለው በዋናነት በበጋ ወቅት ነው የሚሆነው ማለት ነው። ስለዚህ የኔ ብዙዎቹ ስራዎች እንደው ዘጠና ዘጠና አምስት ፐርሰንት ማለት እችላለሁ ስራዎቼን የምከውነው በበጋ ወቅት ነው የሚሆነው በተለይ መደበኛ ስራዎቼን። አቅጣጫ ማሲይዘው መደበኛ ስራዎቼን የምሰራው በዋናነት በበጋ የሚባለው እና ረጅሙ የሚባለው ወቅት ነው በእኛ በነገራችን ላይ በጋ የሚባለው ወቅት በጣም ረጅሙ የሚባለው ወቅት ነው። ተማሪዎችን የምናገኘው በበጋ ወቅት ነው። ለምን ቢባል በክረምት ተማሪዎች ከቤተሰቦቻቸው ጋር ምንድነው? ብዙ ስራዎችን መከወን ይጠበቅባቸዋል የዝናብ ወቅት ስለሆነ ስለዚህ እነዛ ልጆች ወይንም እነዛ ተማሪዎቼን ማግኘት የምችለው መቼ ነው በበጋ ወቅት ነው የሚሆነው? በጋው ካለፈና ክረምቱ ከመጣ ከአርሶ አደሩ ወይንም ማህበረሰቡ ወደ ትምህርት ከመላክ ይልቅ ወደ ስራው ትኩረት ስለሚያደርግ ወደ ስራው ትኩረት አድርጎ ስራዎችን ነው የሚሰራው ማለት ነው። ስለዚህ በዋናነት በበጋ መደበኛ ስራዎችን በዋናነት እሰራለሁ ጎን ለጎን ደግሞ የኔን ሙያ የሚፈልጉ ሰዎች ካሉ ከቦታ ቦታ ተንቀሳቅሼ ለነዛ ሰዎች የሙያ ድጋፍ አደርጋለሁ የሚጠበቅብኝን እከውናለሁ የበጎ ፍቃድ አገልግሎት እሰጣለሁ። ለራሴ የተለያዩ ሪሰርቾችን ማህበረሰብ አገልግሎት ስራዎችን እከውናለሁ ማለት ነው። አመሰግናለሁ።

አመሰግናለሁ ወደ መነፈሻ ምን ያህል ጊዜ ትሄዳለህ? የውይይት መነሻ ነጥብ ወደ መናፈሻ ብዙ ጊዜ የሚሄደው በሳምንቱ መጨረሻ ቀናቶች ነው። ለማለት በሳምንት አንድ ቀን ወደ መናፈሻው ቦታዎች እሄዳለሁ። ወደ ብናፈሻው ወጣቶች በሳምንት አደገች ሲሄድ ለተለያዩ አገልግሎቶች ነው። እንደኛ ልጆቼ ጋር በመሆን ልጆቼን ይዤ ልጆቼ በጨዋታው ቦታ ላይ ወይንም መዝነኛ ቦታዎች መናፈሻ ቦታዎች ላይ እንዲዝናኑ በጣም ህፃናት ልጆቼን እንዲዝናኑ አደርጋለሁ ወይንም የተለያዩ ጨዋታዎችን የሚጫወቱ አደርጋለሁ። ከዛ በተጨማሪ ደግሞ ልጆቼ እዛም በመናፈሻው ላይ ሻይ እንዲጠጡ እንዲዝናኑ የራሳቸው የሆነ የመዝናኛ እንግዲህ እንዲኖራቸው ለማድረግ ጥረት አደርጋለሁ። ሌላኛው ደግሞ መጽሐፍን ማንበብ ስፈልግ መጽሐፍን ማንበብ ስፈልግ የተረጋጉ ቦታዎች ናቸው እንደዚህ መናፈሻ የምንላቸው ቦታዎች ያ ማለት በቀላሉ የምናነባባቸው ቦታዎች ነው የሚሆነው። እነዚህ መናፈሻ ቦታዎች ላይ በሚሄድ አትኩሮታችን ሌላ ቦታ ሳናደርግ አትኩሮታችን እዛው የምናፈሻ ቦታው ላይ ወይንም አትኩሮታችን የምናነበው መጽሐፍ ላይ ብቻ በማድረግ ምን ማድረግ እንችላለን የተለያዩ መጽሐፍቶችን ማንበብ እንችላለን ማለት ነው። ስለዚህ የተለያዩ መጽሐፍቶችን ለማንበብ በተመሳሳይ ወዴት እሄዳለሁ ወደ መናፈሻ ቦታ እሄዳለሁ ማለት ነው። ስለዚህ በተለይ በተለይ የሳምንቱ የመጨረሻ ቀን ለኔ የሳምንቱ የመጨረሻ ቀን ማለት በእኛ አቆጣጠር እሁድ ነው። እሁድ የከሰአት ከክሳት ወይንም ከምሳ በኋላ ያለውን ሰዓት የት ነው የማሳልፈው ብዙ ጊዜ ምን አፈሻ ቦታዎች ነው ወይንም ደግሞ እንደዚህ መድናኛ ቦታዎች ብለን የምንጠራቸው ቦታዎች ላይ ነው የሚሆነው። ብዙ ጊዜ ከቤተሰቦቼ ጋር ነው የሚሄደው ከባለቤቴ ከልጆቼ ጋር አንድ ላይ በመሄድ ልጆቻችን ስናጫውት እንቆያለን ልጆቻችን ስናጫውት ከቆየን በኋላ ለረጅም ሰዓት ከዛ በኋላ ደግሞ ይጋራ ሻይ ቡና ፕሮግራም ይኖርናል። በጋራ እናወራለን በጋራ እንጫወታለን የሚያዝናን የሚቆም የሚያዝናኑ ነገሮችን ነው በዋናነት የምናወራው እና ፍሻ ቦታ ላይ። ሁለተኛ ለልጆቼ ለቀጣይ ስምምት ራሳቸውን እንዲያዘጋጁ አእምሮአቸውን ነፃ አድርገው አእምሮአቸውን ክፍት አድርገው ለቀጣይ ሳምንት ራሳቸውን ዝግጁ አድርገው እንዲገቡ አደርጋለሁ እኔም በተመሳሳይ እኔም ኦድ ላይ ያለውን ጊዜ የመናፈሻ ቦታዎች ላይ በማሳለፍ። ለቀጣይ የሚመጡት የስራ ሳምንቶቼ በአዲስ መንፈስ በአዲስ አእምሮ በታደሰ ስነልቦና ቀጣዮቹን ሳምንታቶች የሚመጡትን ሳምንታቶች ምን ለማድረግ እሞክራለሁ ማለት ነው። ስራዎቼን በአዲስ መንፈስ ለመስራት እሞክራለሁ ስለዚህ ወደ መናፍሻ በሳምንት አንድ ጊዜ እሁድ እሁድ እሄዳለሁ ማለት ነው። አመሰግናለሁ

አመሰግናለሁ በመንገድ ላይ ምግብ ትገዛለህ ወይ ነው የመነሻ ሀሳቡ? ብዙ ጊዜ በመንገድ ላይ ምግብ ገዝቶ መብላትን አላበረታታም በዋናነት ለምንድን ነው የማላበረታታው? በእኛ ባህል በእኛ ወግ በእኛ ስርዓት መሰረት ምግብ የሚበላበት ቦታ አለ ምግብ የሚበላበት ሰዓት አለ እንደው በየትኛውም መንገድ ላይ የትኛውንም ምግብ እየተመገቡ መሄድ ተገቢ ነው ብዬ አላስብም በእኔ ግምት ማለት ነው። ስለዚህ በመንገድ ላይ ብዙ ጊዜ ምግብ ሰው ሲመግብ ጥሩ አይደለም ብዬ ነው የማስበው ወይንም አስፈላጊ አይደለም ብለው ከሚያስቡት ሰዎች መካከል ነኝ እኔ። ለምንድነው እንደዛ ያልኩት? በመንገድ ላይ ስንጓዝ በነገራችን ላይ የተለያየ አቅም ያለው ሰው ነው ያለው የተለያየ አቅም ያለው ሰው ነው ያለው ስለዚህ እኔ መግዛት የምችለውን ምግብ ያ ሰው መግዛት አቅም ላይኖረው ይችላል ስለዚህ እኔ በያንን ምግብ ይዤ ገዝቼ በምበላበት ሰዓት ያ ሰው መግዛት ስለማይችል ግን ምግቡን ይፈልገዋል ስለዚህ አእምሮ ሌላ ነገር ውስጥ እንዲያስብ ላደርገው እችላለሁ ማለት ነው። ባላወቅኩት ሁኔታ ነገር ግን እነዚህን ምግቦች ቤት ውስጥ ብንመገባቸው ገዝተን ቤት ውስጥ ብንመገባቸው ደግሞ የተሻለ እና ተመራጭ ነው የሚሆነው ለምን ሰው ላይ የምናደርሰው ተጽዕኖ አይኖርም ማለት ነው። ነገር ግን ግዴታ የሚሆንባቸው አጋጣሚዎች ይኖራሉ ለምሳሌ ረጅም መንገድ ልንጓዝ እንችላለን ከአንድ ከተማ ወደ አንድ ከተማ ወይም ከአንድ ሀገር ወደ አንድ ሀገር ረጅም ሰዓት ሊያስፈልገን ይችላል ምናልባት አስር ሰዓት ዘጠኝ ሰዓት ሙሉ ልንጓዝ እንችላለን ከአንድ ከተማ ወደ አንድ ከተማ ስለዚህ ጠዋት ምናልባት ምግብ በልተን ወጥተን እስከ ማታ ድረስ የምንጓዝበት አጋጣሚ ካለ በመሃል ሊርበን ይችላል በዚህ ጊዜ አማራጭ አይኖረንም ለምን ከመራብ ይልቅ መንገድ ላይ የተገኘውን ምግብ ገዝቶ መብላት የተሻለ ነው የሚሆነው። ነገር ግን በመንገድ ላይ ወይንም አንድ ከተማ ላይ ሆነን መንገድ እየተጓዝን ከሆነ እኔ መግዛት ፍላጎቱ የለኝም ወይም አልገዛም። ሰዎችም ባይገዙ እመርጣለሁ ለምን ተጽዕኖ ቀደም ብዬ እንዳነሳሁት ተጽዕኖ ትንሽ አስቸጋሪ ስለሆነ ሰዎች ላይ የምናደርሰው ተጽዕኖ ትንሽ ስለሚከብድ በአንጻራዊነት ባይሆን ብዬ ነው የምመርጠው እኔም ያንን መንገድ ነው የምከተለው ወይንም እነዚህን መንገድ ላይ የሚሸጡ ምግቦችን ላለመግዛት ነው ጥረት የማደርገው ለልጆችም ያንን ባህሪ እንዲያዳብሩት እና መንገድ ላይ ምግብ እንዳይገዙ እና ገዝተውም እንዳይበሉ ለማድረግ ጥረት አደርጋለሁ ማለት ነው። ስለዚህ ከዚህ ርዕሰ ጉዳይ ጋር በተያያዘ ለማንሳት የፈለኳቸው ነጥቦች እነዚህ ነበሩ አመሰግናለሁ።

አመሰግናለሁ! ደሞዝ በየትኛው ቀን ታገኛለህ? ነው የውይይቱ መነሻ ነጥብ የሚለው። ደሞዝ በእኛ መስሪያ ቤት የደሞዝ ቀን ተብሎ ሚታወቀው ወይንም ደሞዝ ምናገኘው ወር በገባ በሃያ አራተኛው ወይንም በሃያ አምስተኛው ቀን ነው። በእነዚህ በሁለቱ ቀኖች ነው በዋናነት የደሞዝ ቀን ተብሎ ሚሆነው ወይንም ደሞዝ የምናገኝበት ቀን ማለት ነው። እንደው እንደ ኢትዮጵያም ስናየው ብዙ ድርጅቶች ወይንም ብዙ መስሪያ ቤቶች ወይንም ብዙ የመንግስት ቢሮዎች የሚከፍሉት በወሩ መጨረሻ ላይ ነው። ለምንድነው በወሩ መጨረሻ ላይ ብዙ ጊዜ የሚከፍለው የሚከፍሉት አንድ ሰራተኛ ሙሉውን ካገለገል ሙሉ ደሞዝ ያገኛል ማለት ነው በወሩ መጨረሻ ድረስ ቀኑን ይቆጠርና። ነገር ግን ደግሞ በወሩ መጨረሻ ላይ ቀኑ ይታይና ያ ሰራተኛ ወይንም ያ የስራ ባልደረባ በቂ የሆነ የስራ ቀን ካልተገኘ እዛ ስራ ቦታ ላይ ምን ይሆናል ማለት ነው? በቀረበት ቀን ልክ በቂ ምክንያት ካላቀረበ ምን ይሆናል ደሞዙ ይቀነሳል ማለት ነው ስለዚህ ብዙ ጊዜ በኛ ሀገር ደረጃ በተለይም በመንግስት ደረጃ ሚተዳደሩት ቢሮዎች ደሞዝ ሚከፍሉት ብዙ ጊዜ በወሩ መጨረሻ ባሉት ቀናቶች ነው። ብዙዎቹ እስከ ሰላሳ ባሉት ቀናቶች ነው ከፍለው ሚጨርሱት። የኛ መስሪያ ቤት ጊዜ በጣም ከፈጠመ በሃያ አራት ነው ከዛ ውጪ ደግሞ በቀጣዩ ቀን በሃያ አምስት ሙሉ በሙሉ ሁሉም ሰራተኛ ተጠቃሎ የሚገባበት ቀን ነው ማለት ነው። በነገራችን ላይ ይሄን ቀን በጣም ብዙ ሰው በጉጉት ነው ሚጠብቀው። ደሞዝ ሚገባበትን ቀን በተለይ ቋሚ ገቢ ያለው ሰው ሌላ ገቢ የሌለው ሰው ይሄን ቀን በጣም ነው ሚጠብቀው ወይንም በትልቁ ነው ሚመኘው ወይንም በትልቁ ሚጠብቀው ቀን ነው። ለምንድነው በትልቁ ሚጠብቀው? እንደሚታወው አሁን ላይ ብዙ ወጪዎች አሉ። የልጆቹ ወጪዎች አለ ተከራይ ከሆነ ለኪራይ የሚያወጣው ወጪ አለ ለመብራት መሰረታዊ ፍላጎቶች ለማሟላት የምናወጣው ወጪ አለ ለመብራት ለመክፈል ውሃ ለመክፈል እና ለመሰል ለመሰለ አገልግሎቶች ወጪዎች ይጠብቁናል። እነዚህን ወጪዎች ደግሞ ምናሟላው ወይንም እነዚህን ወጪዎችን ምንከፍለው ምን ስናገኝ ነው? ደሞዝ ስናገኝ ነው ወይም ክፍያ ስናገኝ ነው። ክፍያ ስናገኝና ስናገኝ ብቻ ነው ሚሆነው። ስለዚህ የደሞዝ ቀንን ብዙ ሰው ቀድሞ ጨርሶ ስለሚጠብቅ ብሩን በጉጉት ከምንጠብቃቸው እና ደስ ብሎን ናፍቆን ከምንጠብቃቸው ቀናቶች መካከል ደሞዝ ቀን ነው ማለት ነው። ስለዚህ ደሞዝ የማገኘው በዋናነት ወሩ በገባ በሃያ አራተኛው ቀን ወይንም በሃያ አምስተኛው ቀን ነው ማለት ነው። ይሄን ነው ማንሳት የፈለኩት አመሰግናለሁ!

አመሰግናለሁ በቤት ውስጥ ወይስ በውጭ መሆን ትመርጣለህ የሚለው መነሻ ሀሳቡ። እውነት ለመናገር የተለየ ስራ ከሌለኝ በስተቀር ወይንም ወደ ስራ መግባት አስገዳጅ ሁኔታ። ከሌለ በስተቀር በቤት መሆንን ምመርጠው። ለምን ቤቴ ማለት ለኔ የብዙ ነገሮች ምንጭ ነው። አንደኛ ሰላም የማገኘው ቤት ስሆን ነው። ሁለተኛ ቤት ውስጥ ከሆን ልጆች አሉ ሌሎች የቤተሰብ አባሎች አሉ ባለቤት አለች እንደዚሁ ሌሎች የቤተሰብ አባሎች ስለማይጠፉ ከእነሱ ጋር ጊዜ አሳልፋለሁ እነሱ ጋር ጊዜ አሳልፋለሁ። ስለዚህ አስገዳጅ ሁኔታ ከሌለ በስተቀር ስራ ካላስገደደኝ በስተቀር እና ወደ ስራ መውጣት መውጣት ግዴታ ካልሆነ በስተቀር ምንድነው የማደርገው? ቤት ውስጥ መሆንን እመጣለሁ ውጪ ከማሳለፍ ይልቅ ይሄ ብዙ ሰዎች የማይመርጡት ነው ብዬ ነው የማስበው። ለምን ከብዙ ሰዎች ጋርም ሳወራ እንዴት አይነት ነገር ይነሳል ለምን ብዙ ሰው የሚፈልገው ምንድነው? ቤት ላለመሆን ነው ጥረት የሚያደርገው ቤት ላለመሆን ጥረት ማድረግ ማለት ምንድነው? በተቻለው መጠን ቤት መዋል አይፈልግም ሰው ቤት መዋል አይፈልግም ምንድነው የሚያደርገው ምክንያት እየፈጠረ መውጣት ነው የሚፈልገው እኔ ደግሞ ከዚህ በተቃራ ነኝ። የሚያስፈልጉኝን ነገሮች አሟላለሁ እነሱን ነገሮች ካሟላሁ በኋላ ምንድነው የማደርገው ጊዜየን ቤት ውስጥ ነው የማሳለፍ ጥራት የማደርገው ወይንም። ቤቶች ከመሆን ይልቅ ቤት ውስጥ ማሳለፍን በጣም በትልቁና በሰፊው እመርጣለሁ ማለት ነው። እንደው ውጪ ላይ ስሆን ብዙ ሰላም አይሰማኝም በነገራችን ላይ ብዙ ሰላም አላገኝም ወይንም ብዙ ደስ የሚል ስሜት አይሰማኝም። ስለዚህ በዋናነት በውጭ ከምሆን ይልቅ ቤት ውስጥም መሆንን እመርጣለሁ ወይንም ቤት ውስጥ መሆንን ነው በዋናነት የምፈልገው በውጭ ከመሆን ይልቅ ማለት ነው። ስለዚህ በቤት ውስጥ ወይስ በውጭ እውን ትመርጣለህ የሚለው እርስ ጉዳይ። ከቤቶች ይልቅ ቤት ውስጥ ሆኜ ቤት ውስጥ የተለያዩ ስራዎችን መከወን። ቤት ውስጥ የተለያዩ ተግባሮችን መስራት ማከናወን የምመርጠው ነገር ነው ማለት ነው። በዋናነት ቤቴ ደስታዬ ምንጭ ነው ቤቴ ሰላሜ ምንጭ ነው ቤቴ ውስጥ ብዙም ስራዎችን መከወን እችላለሁ ማለት ነው። በአጠቃላይ በዚህ የርዕሰ ጉዳይ ዙሪያ ማንሳት የፈለኳቸው ነጥቦች ይሄ ነው። ቤት ውስጥ መሆን ለብዙ ሰው እመክራለሁ ቤት ውስጥ መሆን ብዙ ነገሮች ማግኘት ስለሚቻል ከውጭ ይልቅ ቤት ውስጥ መሆን በስራ ጉዳይ ካልሆነ በስተቀር ቤት ውስጥ ቢሆኑ ከቤተሰብም ጥሩ ነው ለልጆቻችንም በቤተሰብ ደረጃ ያለውን በግንኙነት ስለሚያጠነክረው በቤት ውስጥ መሆን ተመራጭ እና የተሻለው ነው ብዬ ነው የማስበው ማለት ነው። አመሰግናለሁ

አመሰግናለሁ። ወደ ስራ ምን ልብስ ትለብሳለህ መነሽ ሀሳብ የሚለው። ወደ ስራ ብዙ ጊዜ የምለብሰው ስራው የሚመጥን ልብስ ነው ለብሼ ለመግባት የሚሞክረው። ስራው የሚመጥን ልብስ ማለቴ ምንድነው ስራውን ታሳቢ ያደረጉ ልብሶች አሉ። ያ ማለት ስራው የሚፈልጋቸው ልብሶች አሉ። በዋናነት መደበኛ የሚባል ልብስ ነው የምለብሰው። ሙሉ ልብስ ከላይም ከታችም ሙሉ ልብስ። በአብዛኛው እንዲህ ላይ ሱፍ ልብሶችን ወይንም ከሱፍ የተሰሩ ሱሬዎችን ከሱፍ የተሰሩ ጃኬቶችንም ኮቶች ለብሼ ነው ወደ ስራ የምገባው ማለት ነው። ይሄ ደግሞ እንደሚታወቀው ሰው ልጅ መጀመሪያ ማስተካከል ያለበት አለባበሱን ነው። አለባበሱን ነው የሚያየው ሰው ስለዚህ በተቻለ መጠን ያለን ልብሶች ንጹህ አድርገን ሰውን በሚስብ መልኩ አድርገን ስራውን በሚመጥን መልኩ ስራውን በሚመጥን መልኩ አድርገን ስራውን መከወን አለብን ማለት ነው። ለምን የምንለብሰው ልብስም በራሱ አስተማሪ ስለሚሆን ማለት ነው። ለሰው ለሚመጣው ደንበኛ አንደኛ ሰራተኛውን ከሌለው የሚለይበት ነው። ሁለተኛ ለኛ የሚኖረውም በነገር እና ስራውን አክብረን ነው ያል ልብስ መደበኛ ልብስ የለበስነው ስለዚህ መደበኛውን ልብስ ለብሼ ስራዬን አክብሬ እስከተገኘው ድረስ የሚመጣው ደንበኛ የሚመጣው ተገልጋይ ምን ያደርጋል ማለት ነው እኔ ለልብሱና ለስራው የሰጠሁትን ክብር አይቶ ለድርጅቱ ለኔም የተሻለ ክብር ይኖረዋል ማለት ነው። ከዛ ወደ ስራ ከገባው በኋላ ግን ስራው የሚጠይቀው ልብስ አለ። አሁን ለምሳሌ እኔ የምሰራበት ወይንም ያለውበት ተቋም ላይ የሚለበሰው ልብስ ምን አይነት ነው እስከ ስራ ቦታ ድረስ የትኛውንም ልብስ በተለይ ሙሉ ልብስ ነው ለብሰን የምንገኘው። ከዚህ በኋላ ግን አስተማሪ እንደማሄኔ የመጠን አንድ አስተማሪ ወደ ክፍል ውስጥ ሲገባ ወይንም ተማሪዎቹን ለማስተማር በሚገባበት ጊዜ የሚለብሰው አለባበስ አለ። ያ ማለት ምንድነው ከመደበኛ ከሙሉ ልብስ በተጨማሪ ከላይ ጋውን ይለብሳል። ነጭ መልክ ያለው በነጭ ቀለም የተሰራ ጋውን ከመደበኛ ልብስ በተጨማሪ ከላይ ይለብሳል። ያን ልብስ ይለብስና ያን መደበኛ ለብሶ ከመደበኛው ልብስ በላይ ስትጨምር ምንድነው እንደኛው መለያ ነው ክብር ነው። አንድ አስተማሪ መለያው ጋውን መልበሱ ነው። ሁለተኛ አስተማሪውን ከሌሎች የሚለይበትም አንደኛው ጋውን መልበስ ነው ማለት ነው። ስለዚህ ወደ ክፍል ውስጥ ስገባ ደግሞ ከለብሼ ከቤት ለብሼው ከመጣው በተጨማሪ ለስራው የሚያስፈልገውን ለማስተማር የሚያስፈልገውን ጋውን ለብሼ ያን ጋውን በሚገባ በሚገባ መልኩ የተዘጋጀ ጋውን ለብሼ ወደ ክፍል ውስጥ እገባለሁ ማለት ነው አመሰግናለሁ።

አመሰግናለሁ ስንት ብርድ ልብስ ትጠቀማለህ ነው የሚለው የውይይቱ መነሻ ነጥብ። በዋናነት ሁለት ብርድ ልብስ ነው የምትጠቀመው ሁለት ብርድ ልብስ ነው ቤት ውስጥ የምትጠቀመው በተለይ በጣም ቀዝቃዛ ብንሆንበት ሰዓት እንደው በአብዛኛው ብል ይሻላል በአብዛኛው ሁለት ብርድ ልብስ ነው ለብሼ የምተኛው ወይንም ለብሼ ማድረው ማለት ነው የምጠቀመው። ነገር ግን የሁለት ብርድ ልብስ መልበሱ ለሰው ብዙ አልመክርም። እኔ አንድ ጊዜ ልምድ አድርጌዋለሁ። ከሁለት ብርድ ልብስ በታች ከለበስኩኝ እንቅልፍ አይወስደኝም። ብዙ ቦታ ላይ ተቸግሬያለሁ ለስራ የተለያዩ ቦታዎች በምንቀሳቀስበት ሰዓት። አንደኛ የምንፈልገውን አይነት ብርድ ልብስ አናገኝም በጥራት ደረጃ ወይንም በወፍረት ደረጃ ማለት ነው። ሁለተኛ አይደለም ሁለት ብርድ ልብስ አንድ ቦታ ላይ ማግኘት ይቀርና አንድ ብርድ ልብስም ማግኘት ትንሽ አስቸጋሪ ነው የሚሆነው በተለይ እንደምንሄድበት ቦታ ታሳቢ ተደርጎ ማለት ነው። ስለዚህ በዋናነት ሁለት ብርድ ልብስ ነው የምንጠቀመው ግን ይሄ ጥሩ ልምድ አይደለም። በተቻለ መጠን ሰው ቀለል ያለ አንድ ብርድ ልብስ ቢጠቀም በቂ ነው ብዬ ነው የማስበው። ከዛ ውጪ ግን እንደው እንደኔ ሁለት ብርድ ልብስ ለብሶ ያን ብርድ ልብስ ምናልባት በጣም ወፋፍራም በጣም ወፍራም አንዱ እንኳን ለሌላ ሰው ቢጠቀመው ከበቂ በላይ የሆኑ ብርድ ልብሶችን ለብሶ የሚጓዝ ሰው ከሆነ። ትንሽ ያስቸግራል ወይንም እስቲንቀሳቀስ ለስራም ለተለያዩ ጉዳዮች ከአንድ ቦታ ወደ አንድ ቦታ በሚንቀሳቀስበት ሰዓት ያ ሰው ሰው የሚቸገርበት ሁኔታ ስለሚኖር በተቻለ መጠን አንድ ብርድ ልብስ በቂ ነው ነገር ግን። እኔ እንደ ልምድም ብዬ ላንሳው ወይንም በተለያዩ ምክንያቶች የምጠቀመው ሁለት ብርድ ልብሶች ነው የሚሆነው ሁለት ብርድ ልብስ። ካልለበስኩና ሁለት እና እነዛን ብርድ ልብሶች ካልተጠቀምኩ እንኳን ምንም አይነት እንቅልፍ የማይወስደኝና እንቅልፍ ለማግኘት አስቸጋሪ ያደርግብኛል ይሄም ጥሩ ልምድ አይደለም ወይንም ሰው ሊከተለው አይገባም ወይንም ለሰው ምመክረው አይደለም። ቀስ በቀስ ግን ለማስተካከል እና ወደ አንድ ብርድ ለብስና ከዛ እንደው በተገኘው ነገር ተጠቅሜ መተኛት እንድችል ለማድረግ ራሴን ለማስተካከል ጥረት ለማድረግ እየሞከርኩኝ ነው የተወሰኑ ለውጦችን እያየሁ ነው ግን ገና ነኝ ወደፊት እነዚህን ነገሮች በደንብ አስተካክዬ ወደ አንድ ብርድ ልብስ የምመጣበት አግባብ ይኖራል ብዬ አስባለሁ ማለት ነው። በቅርብ ስለዚህ በዚህ እርስ ጉዳይ ዞሪያ ይሄንን ነው ማንሳት የፈለኩት ማለት ነው። አመሰግናለሁ።

በአንድ ጊዜ ብዙ ስራዎችን ታስተናግዳለህ ነው የሚለው አዎ በአንድ ጊዜ ብዙ ስራዎችን አስተናግዳለሁ ወይንም በአንድ ጊዜ ብዙ ስራዎችን ከአንድ በላይ ስራዎችን ከውናለሁ ወይንም እፈጽማለሁ ብዬ መናገር እችላለሁ ለምሳሌ አንድ ሰው ምን ማድረግ ይችላል በተመሳሳይ ሰዓት አንድ ነገር ላይ የጻፈ የሚነገረውን መስማማት ነገር መስማት ይችላል የሚጽፈውን ነገር ማንበብ ይችላል ስለዚህ በአንድ ጊዜ ስንት ስራ ሰራ ማለት ነው ሶስት ስራ ሰራ መጽሐፍ አንዱ ስራ ነው መስማት አንዱ ስራ ነው ከዛም በተጨማሪ ደግሞ ማንበቡም ሌላኛው ስራ ነው የሚሆነው ማለት ነው በተመሳሳይ በተግባር የሚሰሩ ስራዎችንም በምናይበት ጊዜ ከአንድ በላይ ስራዎችን መስራት ይቻላል ምናልባት ስራ ቦታ ላይ ስራችን በምንሰራበት ጊዜ አንደኛ ከ አብረውን ከሚሰሩ ሰዎች ጋር ስለ ስራ ሁኔታ እየጠየቅን ስራችን መስራት እንችላለን ተግባቦት እየፈጠርን ሁለተኛ ደግሞ የምንሰራው ስራ ላይ ትኩረት አድርገን ስራውን በሚገባ መስራት እንችላለን በሶስተኛ ደረጃ ደግሞ ስራው ስራውን ለሚፈልገው ሰው ስራውን በትክክል መከወን ወይም ማስተናገድ የምንችልበት አግባብ ይኖራል ማለት ነው ስለዚህ በአንድ ጊዜ ብዙ ስራዎችን ማስተናገድ ይቻላል አስተናግዳለሁም ማለት ነው እንዲሁ ደግሞ ምን እንደሆነ ጎን ለጎን የምሰራቸው ስራዎች ይኖራሉ ቤት ውስጥ የሚሰሩ ስራዎች ሊኖሩ ይችላሉ ለምሳሌ ቤት ውስጥ ቤት እያጸዳን በጎን ምግብ መስራት ይቻላል ወይንም ደግሞ የልጆቻችን ንጽህና ጎን ለጎን እየጠበቅን ከዚህ ውጪ የሆኑ ደግሞ ሞዴሎች ተጨማሪ ስራዎችን መስራት ይቻላል ማለት ነው ስለዚህ በአንድ ጊዜ ብዙ ስራዎችን ታስተናግዳለህ በሚገባ አስተናግዳለሁ ይሄም ጥሩ ልምድ ነው ብዬ አስባለሁ ለምን አንድ ስራ ብቻ ይዘን ያን ስራ እሱን ብቻ እየሰራን ከመቀጠል እና ለሌላኛው ስራውንም ሌላ ጊዜ ከመፈለግ ይልቅ ሁለት ሶስት ስራዎችን በአንድ ላይ አያይዞ በአንድ መስራት የሚቻሉትን ስራዎች በአንድ ላይ አያይዞ በሰራን ቁጥር እነኛ ለተለያየ ስራ ምንመደበውን ጊዜ ለሌሎች ከዛ ውጪ ለሆኑ ስራዎች ማድረግ ስለምንችል በአንድ ጊዜ የብዙ ስራዎችን ማስተናገድ ጥሩ ልምድ ነው ይህንንም ብዙ ሰው ቢያዳብረው ብዬ አስባለሁ ማለት ነው እንደ አጠቃላይ እመሰግናለሁ።

አመሰግናለሁ። በየትኛው እጅ ትጽፋለህ ነው የሚለው? የምጽፈው በዋናነት በቀኝ እጄ ነው የሚሆነው በቀኝ እጄ ነው የምጽፈው። ወይንም በተፈጥሮ ቀኝ እንጂ የምባል አይነት ሰው ስለሆንኩኝ ስለዚህ የምጽፈው ብዙዎቹ ጽሁፎች በቀኝ እጄ ነው ማለት ነው። አንድም የልምድ ጉዳይ ይመስለኛል። በግራ እጅ መጻፍ በቅኝ እጅ መጻፍ ማለት ነው ለምን? ብዙ ስራዎችን በግራችሁ የምትከውኑ ሰዎች በግራ መጻፍ ነው የሚቀናቸው ወይንም የሚመቻቸው በተቃራኒው ደግሞ ብዙ ስራዎችን በቀኛቸው ወይንም በተፈጥሮ ቀኝ እጅ ብለን የምንጠራቸው ሰዎች ደግሞ ብዙ ጽሁፎቹን የሚጽፉት በቀኝ እጅ ነው ማለት ነው። ነገር ግን በሁለቱም እጆቻቸው በግራ እጃቸውም በቀኝ እጃቸውም አድርገው መጻፍ የሚችሉ ምናልባት የቀኝ እጅ ከሆኑ በተፈጥሮ በግራ እጅ የሚጽፉት ጽሁፍም ከቀኝ እጅ ያላነሰ ወይንም የቀኝ በቀኝ እጅ የሚጻፈውን ያክል ጥራት ያለው ጽሁፍ የሚጽፉ ሰዎችም ይኖራሉ ወይንም አሉ እንታዘባለን። ግን ደግሞ አብዛኛው ሰው የቀኝ እጅ ከሆነ በተፈጥሮ ወይም ብዙ ስራዎችን በቀኝ እጅ ሚከውን ከሆነ በግራ እጅ ለመጻፍ ይቸገራል ቢጽፍ እንኳን የማይነበብ አይነት ጽሁፍ ነው የሚጽፈው። በተመሳሳይ ደግሞ በግራ እጅ ስራዎችን የሚሰራ ሰው ካለ በቀኝ እጅ ጽሁፍ ጻፍ ቢባል የሚጽፈው ጽሁፍ ለሰው ሊነበብ የማይችል ትንሽ የሚያስቸግር አይነት ጽሁፍ ነው የሚጽፈው ማለት ነው። ስለዚህ እንደ አጠቃላይ እኔ የምጽፈው በቀኝ እጅ ቢሆንም ነገር ግን በሁለቱም መጻፍ ደግሞ ከተቻለ ጥሩ አማራጭ ይመስለኛል ወይንም ጥሩ ነገር ይመስለኛል። ለምንድነው እንደዛ እያልኩ ያለሁት በሁለቱም በጻፍን ቁጥር ምን ይፈጠራል ማለት ነው። አንቸገርም በሆነ ምክንያት በሁሌም የምንጽፍበት እጅ የተለያዩ ነገሮች ጉዳት ቢደርስበትም ያኛውንም እጃችን ተጠቅመን መጻፍ የምንችልበት ሁኔታ ይኖራል ማለት ነው። ስለዚህ አደጋ እንኳን ቢያጋጥመን ለምሳሌ አንድ ሰው ቀኝ እጁ ሆኖ ቀኝ እጁ ላይ ጉዳት ቢደርስበት መጻፍ ቢፈልግ መጻፍ አይችልም ማለት ነው። ነገር ግን የግራ እጁንም በዛው ልክ የሚያስለምድ ከሆነ እና መጻፍ የሚችል ከሆነ ምን ማድረግ ይችላል ማለት ነው። በየትኛውም እጁ በየትኛውም ጊዜ ላይ መጻፍ የሚችልበት እድል እና ሳይቸገር ምንም አይነት ክፍተት ሳይፈጠር ወይም ሳይቸገር ጽሁፉን ማከናወን የሚችልበት ደረጃ ስለሚኖር በሁለቱም መልመድ ጥሩ ነው። እኔ ግን የምጽፈው በቀኝ እጄ ነው ማለት ነው። አመሰግናለሁ

አመሰግናለሁ ምን ያህል ጊዜ መጽሐፍ ታነባለህ? የሚል አብዛኛው መጽሐፍቶችንም የማነበው በቀን አንድ ሰዓት ወይንም ሁለት ሰዓት መድቤ ነው ለማንበብ የምሞከረው ያ ማለት በትንሹ ማለት ነው። በትንሹ በቀን ውስጥ ለአንድ ሰዓት ያክል ወይም ለሁለት ሰዓት ያክል መጽሐፍቶችን አነባለሁ። ይሄ በተለያየ መልኩ ሊሆን ይችላል። ለምሳሌ የማይመች ቦታ ላይ ከሆነ በስልኬ ወይም የምጠቀመው ስልክ እጄ ላይ ያለውን ስልክ ተጠቅሜ መጽሐፍቶችን የማነብበት አጋጣሚ ይኖራል። የሚመች ቦታ ላይ የሚሆንበት ሰዓት ደግሞ በወረቀት የታተሙ ወይንም በስርዓት የተዘጋጁ መጽሐፍቶችን በእጄ እያገለበጥኩ የማነብበት ሁኔታ ይኖራል ማለት ነው። ስለዚህ በዋናነት ውስጥከአንድ ሰዓት እስከ ሁለት ሰዓት መድቤ ለማንበብ ጥረት አደርጋለሁ። ከዛ ውጪ ደግሞ የሳምንቱ መጨረሻ ቀናቶች የሚባሉት ቅዳሜ እሁድ የሚባሉት ቀናቶች ላይ በተቻለ መጠን ለማንበብ ጥረት አደርጋለሁ። ረጅም ሰዓት መድቤ ማለት ከሶስት ሰዓት አራት ሰዓት በላይ በተለይ በተለይ ቅዳሜ ቅዳሜ ከሰአት ባለው ፕሮግራም ውስጥ ወይም ባለው ጊዜ ውስጥ። ረጅም የተለየ ፕሮግራም ከሌለኝ በስተቀር ረጅም የመጽሐፍ ማንበቢያ ሰዓት መድቤ መጽሐፍቶችን ለማንበብ በተለያየ መልኩ በወረቀት የታተሙ መጽሐፍቶች ሊሆን ይችላሉ። ወይንም ደግሞ ስልኮቻችን ላይ ላፕቶፖቻችን ላይ የምናስቀምጣቸው መጽሐፍቶች ይኖራሉ ያልታተሙ መጽሐፍቶች እነሱን መጽሐፍት የማነብበት ሁኔታ ይኖራል። መጽሐፍ ማንበብ ስንል ሁሉንም አይነት መጽሐፍ ያካትታል ነው የሚታወቀው። ለ ከምንሰራው ስራ ጋር ወይንም ከምን ካለንበት ሙያ ጋር በተያያዘ የምናነባቸው መጽሐፍቶች ይኖራሉ። ከሙያችን ጋር በተያያዘ ሙያችን ለማዳበር ሙያችን ለማሻሻል አዳዲስ ነገሮችን ለማግኘት ከዚህ ውጪ ደግሞ ራሳችንን ከተለያዩ እውቀቶች ጋር ለማስተጋበር ወይንም ደግሞ አዳዲስ ነገሮችን ለመጨመር ከ ከሙያችን ውጪ ሙያችን ውጪ ምናልባት ለመዝናናት ሊሆን ይችላል። መጽሐፍትን የምናነበው ታሪክ ለማወቅ አዳዲስ ግኝቶችን ለማወቅ ለመረዳት የሰዎችን ግለ ታሪክ ወይንም ያሳለፉትን ልምድ ለማወቅ ሊሆን ይችላል ለተለያየ አላማ እናነባለን ማለት ነው። ስለዚህ ምን ያህል ጊዜ መጽሐፍ ታነባለህ? በቀን ውስጥ ከአንድ ሰዓት እስከ ሁለት ሰዓት ለማንበብ እሞክራለሁ ማለት ነው። አመሰግናለሁ

አመሰግናለሁ የስራ እድገት እየፈለክ ነው ወይ? ነው የውይይት መነሻ ሀሳብ አዎ ሰው ሆኖ መቼም እድገት የማይመኝ የለም ወይንም እድገት የማይፈልግ የለም ብዬ መናገር እችላለሁ ለምን አንድ ስራ ላይ ወይንም አንድ ቦታ ላይ ለረጅም ጊዜ በሰራን ቁጥር ምን ይፈጠራል ያንን ስራ የመሰልቸት እና መሰል ችግሮች ላይ ገጥሞ ይችላሉ ስለዚህ እድገት መፈለግ ተፈጥሮአዊ ነው የሚሆነው መሆንም አለበት ምክንያቱም የተሻለ ልምድ ባለን ቁጥር ምናልባት አንድ አመት ልምድ ያለው ሰው አስር አመት እኩል ያለው ልምድ የለውም አንድ አይነት ቦታ ላይ መቀመጥ የለባቸውም ወይንም አንድ እኩል ስራ መስራት ላይጠበቅባችሁ ይችላሉ ምን ላይሰሩ ይችላሉ ለምን ረጅም ልምድ ያለው ስም የተሻለ የስራ እድገት ማግኘት አለበት ልምዱን ታሳቢ ያደረገ የትምህርት ደረጃውን ታሳቢ ያደረገ ለመሰል መሰል መስፈርቶችን ታሳቢ ያደረገ የተሻለ የስራ እድገት ውስጥ ማግኘት አለበት ተቃራኒው ደግሞ ጀማሪ የሆነው ሰው ደግሞ እንደዛኛው ትልቅ ነገር ባይጠብቅ እንኳን በተወሰነ ደረጃ የራሱን ልምድ እያዳበረ በጊዜ ሄደት የስራ እድገት የሚፈልግበት ሁኔታ ይኖራል ማለት ነው ስለዚህ የስራ እድገት መፈለግ ተፈጥሯዊ የሚጠበቅ ነው ሁሉም ሰው ማድረግ ያለበት ምንድነው ምን ኑሮውንም ማሸነፍ አለበት ወይንም ደግሞ ኖሮውንም በሚገባ ተገቢውን ጥቅም አግኝቶ ወይንም ተገቢ ክፍያ ተከፍሎት መኖር ስለሚኖርበት ምን ማድረግ አለበት በተቻለ መጠን የስራ ያስፈልጋል ማለት ነው የስራ እድገት በጣም አስፈላጊ ነው የሚሆነው ማለት ነው ስለዚህ የስራ እድገት እየፈለክ ነው ወይ ለሚለው መነሻ ሀሳብ አዎ የተለያዩ አማራጮችን ለማየት እየሞከርኩ ነው በተለይ በተለይ አሁን ባለሁበት የሙያ ዘርፍ ውስጥ የተሻለ ልምድ እያገኘሁ ነው ብዬ አስባለሁ ያ ማለት ወደ ምን ዘጠኝ አመታት ውስጥ በዚህ ስራ ውስጥ እያሳለፍኩ ስለሆነ በስራው ብዙ አዳዲስ ነገሮችን እየተማርኩ ነው አዳዲስ ነገሮችን እያገኘሁ ነው ራሴንም በተለያዩ ፈተናዎች ለማሻሻል ጥረት እያደረኩ ስለሆነ በአጠቃላይ የስራ እድገት አሁን ላይ በጣም በትልቁ እየፈለኩ ነው አማራጮቹም ለመሄድ እየሞከርኩ ነው ማለት ነው ስለዚህ በተለይ አሁን ላይ ባለው የተለያዩ ለውጦችን ወይም የስራ እድገቶችን መፈለግና እነሱንም አግኝቼ አማራጮችን የመምረጥ ጊዜ ላይ ነኝ ማለት ነው እመሰግናለሁ

አመሰግናለሁ ዜናውን ከየት ታገኛለህ ነው? ያው አሁን ላይ እንደሚታወቀው ዜናችን ለማግኘት አማራጮች ሰፍተዋል ብዬ አስባለሁኝ። ብዙ አማራጮች ብዙ አማራጮች ተጠቅመን ዜናዎችን ማግኘት እንችላለን። በቴሌቪዥን የሚተላለፉ የተለያዩ ጣቢያዎች አሉ። ለዜና ተብሎ ወይንም የዜና ጠበሽ ተብሎ ዜና ብቻ የሚያስተላልፉ የቴሌቪዥን ቻናሎች። ጣቢያዎች አሉ። የሬዲዮ ጣቢያዎች አሉ። ስለዚህ አንደኛው መንገድ የሚሆነው የዜና ሰዓታትን ጠብቆ ዜናዎችን ከ ዋናዎቹ የቴሌቪዥን ጣቢያዎች የሬዲዮ ጣቢያዎች ማግኘት አንደኛው አማራጭ ነው የሚሆነው። ሌላኛው ደግሞ የተለያዩ ድህረ ገጾቼን ወይንም የተለያዩ በተግባራችሁ በመጠቀም እዚህን ቁጭ ማግኘት እንችላለን። እንደ ቴሌቪዥን ወይንም እንደ ሬድዮ ጠገብ የሰዓት መጠበቅ አይጠበቅብንም በምንፈልገው ጊዜ እና በምንፈልገው አጋጣሚ ምን ማድረግ እንችላለን ማለት ነው። ዜናዎችን ከተለያዩ አማራጮች ማግኘት እንችላለን። በምንፈልገው ሰዓት ላይ እንገባለን። ስለምንፈልግ በውርሰ ጉዳይ እንጠይቃለን። ከዛ በኋላ ዜናዎችን ከእነዚህ የድህረ ገጾች ማግኘት ይቻላል ማለት ነው። ከዚህ በተለየ ሁኔታ አሁን ደግሞ እነዚህ የማህበራዊ መገናኛ ዘዴዎች ወይንም ማህበራዊ መገናኛ አውታሮች እንደ ፌስቡክ ቴሌግራም ዋትሳፕ ትዊተር አይነት የማህበራዊ መገናኛ ዘዴዎች አሉ። እነዚህ የማህበራዊ መገናኛ ዘዴዎች አሁን ላይ ለብዙ ሰው ዜና ለማግኘት አማራጮች ናቸው ብዬ አስባለሁ። በጣም ፈጠን የሆኑ የዜና ምንጮች አሉ። ወይም ፈጣን የሆኑ ዜናዎችን ማግኘት እንችላለን። ግን ደግሞ መምረጥ አለብን መምረጥ አለብን ስንል ምንድነው? ማህበራዊ መገናኛ ዘዴዎች ላይ የምናገኛቸው ዜናዎች ሁሉም እውነት ላይሆን ይችላሉ ሁሉም ትክክል ላይሆን ይችላሉ። ስለዚህ ምንድነው የምናደርገው? እንደዚህ ማህበራዊ መገናኛ ዘዴዎች ላይ የምናገኛቸውን የእግዚአብሔር ጊዜ ላይ የምንለውበት ሰዓት። ታማኝ ምንጮች ወይንም ደግሞ ትክክለኛ መረጃ ሊያስተላልፉኝ ሊችሉ ሰዎችን ወይንም ማህበራዊ መገናኛ ዘዴዎችን መመረጥ ደግሞ የተሻለ ነው ማለት ነው። ስለዚህ ዜናውን ከየት ታገኛለህ የሚለው? ከመደበኛ የቴሌቪዥን እና የሬዲዮ ጣቢያዎች ከማህበራዊ መገናኛ ዘዴዎች ቀደም ብዬ ዘርዘር ካደረኳቸው። ከዛም ደግሞ የተለያዩ ማህበራዊ ድህረ ገጾችን ተጠቅሜ ዜናዎችን አገኛለሁ ማለት ነው። አመሰግናለሁ።

አመሰግናለሁ የስራ ጊዜዎ እንዴት ነው አሁን የሚለው? የስራ ጊዜዬ በጣም ጥሩ ሁኔታ እያለፈ ነው በጣም ቆንጆ ነው። ለምን ብዙ አዳዲስ ነገሮችን የተማርኩበት ነው። ብዙ አዳዲስ ነገሮችን እያገኘሁበት ነው። ልምዶችን ከተለያየ ሰው እየቀሰምኩበት ነው ወይንም ልምዶችን ከተለያዩ ሰው እያገኘሁበት ያለና ራሴን ከምሰራው ስራ ጋር በተያያዘ የተሻለ ልምድ እንዲኖረኝ ወይም ደግሞ የተሻለ ግብአት እንዳገኘና ሙያውን ከፍ ወዳለ ደረጃ ለማሳደግና እና የሆነ ከፍ ወዳለ ደረጃ ለመቀየር ምን እያደረኩ ነው ጥረት እያደረኩ ነው ማለት ነው። ስለዚህ በአጠቃላይ የስራ ጊዜዋ እንዴት ነው ለሚለው መነሻ ስራ የስራ ጊዜ በጣም ቆንጆ ሁኔታ እያለፈ ነው። ብዙ ልምዶችን ከተለያዩ ሰዎች በተለይ ልምድ ያላቸው እና የተሻለ ማጋራት የሚችሉ ወይንም የተሻለ መንገድ ሊያሳዩ የተሻለ መንገድ ሊጠቁሙ የሚችሉ ሰዎችን በማግኘት የስራ ጊዜያችንን ቆንጆና አስደሳች ለማድረግ ጥረት እያደረግን ነው ማለት ነው። ያው እንደሚታወቀው ሁሌም ነገሮች ደግሞ በትክክልና አልጋ በአልጋ በሆነ መልኩ ላይሄዱ ይችላሉ። ብዙ ፈተናዎች ይኖራሉ ብዙ ችግሮች ይኖራሉ የሚያጋጥሙ በስራ መካከል ወይንም በስራ ጊዜ ማለት ነው። ስለዚህ እነዚህ በሚያጋጥሙ ፈተናዎችን ወይንም የሚያጋጥሙ ችግሮችን ደግሞ በመቻቻል ሰላማዊ በሆነ ሁኔታ ለሁሉም በሚመች መልኩ ወይም ለሁሉም በሚመች መንገድ ለመፍታት ጥረት በማድረግ ከጊዜ ጊዜ ሁኔታዎችን ለማስተካከል እና ለማሻሻል ጥረት የሚደረግበት ሁኔታ ይኖራል ማለት ነው። ስለዚህ እንደ አጠቃላይ የስራ ጊዜዎ እንዴት ነው ለሚለው መነሻ ሀሳብ የስራ ጊዜዬ በጣም ቆንጆ ነው በጣም ጥሩ ነገር እያገኘሁበት ነው። ጥሩ የስራ ጊዜ እያሳለፍኩ ነው። ፈተናዎች ቢኖሩም እነዛን ፈተናዎች ደግሞ በበጎ ጎን በመረዳት አስተምረውኝ እንዲያልፉ ወይንም የተሻለ ሰው አድርገውኝ እንዲያልፉ አድርጌ ለማድረግ ጥረት እየሞከርኩ ነው ማለት ነው። እንደ አጠቃላይ

አመሰግናለሁ በገበያው ዋጋ መደራደር ትችላለህ ወይ ነው የሚለው? መነሻ ሀሳቡ። አዎ በገበያ ዋጋ መደራደር እችላለሁ። አስፈላጊም ነው ብዬ አስባለሁ በነገራችን ላይ። ለምን? በተለይ በተለይ እኔ እንዳለሁበት አካባቢ መደራደር አንድ ዋጋ ሻጭ ወይንም ነጋዴው ያስቀምጣል። ከዛ በኋላ ገዢው ደግሞ የራሱን ዋጋ ያስቀምጣል። ስምምነት ላይ ለመድረስ ወይንም አንድ ሀሳብ ላይ ለመድረስ ምን ማድረጋሉ ይደራደራሉ። ሻጩ ወይም ነጋዴው ካስቀመጠው ዋጋ ይቀንሳል። ገዢውም ደግሞ ካስቀመጠው ዋጋ ይጨምራል መሃል ላይ የሚገናኙበት አጋጣሚ ይኖራል ማለት ነው። ከዛ በኋላ እዛ ሁለቱንም የሚያስማማ ነጥብ ላይ ሲደርስ ወይንም ሁለቱንም የሚያስማማ የዋጋ ደረጃ ላይ ሲደርሱ ተስማምተው ግብይታቸውን የሚፈጽሙበት ሁኔታ ይኖራል ማለት ነው። ስለዚህ በተለይ በተለይ ቋሚ የሆነ ዋጋ የሌለባቸው በየጊዜው የሚቀየሩ በየቀኑ የሚቀያየሩ አይነት እቃዎች ላይ መደራደር በጣም አስፈላጊ ነው የሚሆነው። ለምንድነው? አስፈላጊ የሚሆነው ምናልባት ዛሬ ያለው ዋጋ ከሳምንት በኋላ ከሚኖረው ዋጋ ጋር ይለያያል ወይም ሌላ ዋጋ ነው የሚኖረው። ስለዚህ የዛሬውን ዋጋ ይዘን ከሳምንት በኋላ መጥተን መንገዛ ከሆነ በዛ ዋጋ ላናገኝ እንችላለን ወይ ጨምሮ ልናገኝ እንችላለን ወይ ቀንሶ ልናገኝ እንችላለን ማለት ነው። ስለዚህ በዚህ ጊዜ ምንድነው? የምናደርገው ከዋጋው ጋር ራሳችን አምጥተን ምን እናደርጋለን የመደራደር ስራ እንሰራለን ማለት ነው። ስለዚህ መደራደር በተለይ በተለይ በታዳጊ ሀገራት ከሱቆቹ ብዙ በተለይ ገበያ ቦታ ላይ ገበያ ቦታ ላይ ነገሮችን በምንገዛበት ሰዓት መደራደር በጣም አስፈላጊና ማድረግ ያለብን ግዴታ የሆነ ነገር ነው የሚሆነው ማለት ነው። ስለዚህ በገበያ ዋጋ መዳራደር ትችላለህ? አዎ በሚገባ እችላለሁኝ። ለምን? የገበያውን የገበያውን ሂደት ስለማውቀው ማለት ነው የገበያውን ሂደት አውቀዋለሁ ስል ምንድነው? ነጋዴው የሚያስቀምጠው ዋጋ የመጨረሻው እንዳልሆነ ወይንም መሸጫው እንዳልሆነ አውቃለሁኝ። ስለዚህ ምን ማድረግ አለብኝ ማለት ነው። ያስቀመጠው ዋጋ ላይ እኔ ደግሞ የራሴን ዋጋ በብዙ ነገሮችን ታሳቢ አድርጌ አስቀምጨ ከዛ ከኋላ ከእኔም የሚጠበቅብኝን እጨምራለሁ ከእሱም መቀነስ ያለበትን ለማስቀነስ ጥረት አደርጋለሁ ማለት ነው። ስለዚህ በገበያ ዋጋ መደራደር ትችላለህ? ወይ አወ በሚገባ እችላለሁ።

አመሰግናለሁ። በባዶ እግር መራመድ ትችላለህ ወይ? ወይንም ታውቃለህ ወይ? ነው ሚል መነሻ ሀሳቡ በባዶ እግር መራመድ እውነት ለመናገር በጣም አስቸጋሪ ነገር ነው። ወይንም ያለ ጫማ ጫማ ሳያደርጉ መራመድ ትንሽ ያስቸግራል። ምናልባት ቤት ውስጥ ምንም አስቸጋሪ ነገር በሌለበት ወይንም ለመራመድ በማያስቸግርበት ቦታ ላይ መራመድ በጣም ትንሽ ጉዞዎችን ማድረግ እችል ይሆናል። ነገር ግን ውጪ ላይ በባዶ እግር መራመድ አልችልም። ወይንም አላውቅም ብዬ መናገር እችላለሁ። ለምን እንደዚህ አይነት ነገሮች የልምድ ጉዳይ ናቸው ብዬ አስባለሁ ምናልባት ከዚህ በፊት በባዶ እግር መሄድ ለረጅም ጊዜ ለምደን ከሆነ ምናልባት ከቤት ውስጥ የሚሆን ቤት ውጪ ለመንቀሳቀስ ችግር ላይኖረው ይችላል። ወይንም በባዶ እግር መራመድ ይቻል ይሆናል። ነገር ግን ደግሞ በጫማ ለምደን ከሆነ ወይንም ደግሞ ባዶ እግር መራመድ ሳንለምድ ቀርተን አሁን ላይ በባዶ እግር እንራመድ ብንል ትንሽ ያስቸግራል፣ ወይንም የማይቻልበት ሁኔታ ነው የሚኖረው፣ ወይንም መራመድ አይቻልም። እግራችን ፈጠን ፈጠን ብሎ መራመድ አይችልም። በቀላሉ በቀላሉ በጣም ጥቃቅን ነገሮች እግራችን ላይ ጉዳት ሊያደርሱ ይችላሉ ማለት ነው። ስለዚህ ይሄ የዋድ በዋድ እግር መራመድ ወይም ያለ ጫማ ጫማ ሳይጫሙ ከቦታ ቦታ መንቀሳቀስ ወይም መመራመድ የልምድ ጉዳይ ነው ማለት ነው። የምንታዘባቸው ሰዎች አሉ። ምናልባት ረጅም ጉዞዎችን በባዶ እግር ሚሄዱ በጣም ጠጠራማ ቦታዎች ላይ ወይንም ለእግራችን ጉዳት ሊያደርስ የሚችሉ ቦታዎች ላይ በቀላሉ መራመድ የሚችሉ ሰዎችን እንታዘባለን። ይሄ ከምን የመጣ ነው? ከልምድ የመጣ ነው የሚሆነው። ከልምድ ሰዎቹ ብዙ ቦታ በዛ መልኩ በመጓዛቸው ምክንያት የመጣ ነው ነገር ነው የሚሆነው። ዋናነት ነገር ግን በባዶ እግር መራመድ ወይንም ያለ ጫማ ጫማ ተጫምቶ መራመድ የለመደውን ሰው በዛ ቦታ ላይ መሄድ ምናልባትም በትንሽ ሜትሮች እንኳን መጓዝ ይከብደዋል። ወይንም ደግሞ እግሩ በጣም በቀላሉ በትንሽ ነገሮች ተጎድቶ ከዛ በኋላ ለመራመድ የሚያስቸግርበት ሁኔታ ይኖራል ማለት ነው። ስለዚህ እንደ አጠቃላይ በባዶ እግር መራመድ ታውቃለህ ወይ? ለሚለው መነሻ ሀሳብ አላውቅም፣ ወይንም በባዶ እግር መራመድ አልችልም። ለምን? ከዚህ በፊት በባዶ እግሬ መራመዱ ልምድ ስለሌለኝ አሁን ላይ ይሄን አልከውንምም፣ አላውቅምም ማለት ነው።

አመሰግናለሁ ከደንበኞች ጋር ትገናኛለህ ለሚል የውይይቱ መነሻ ሀሳብ? አዎ ከደንበኞች ጋር እገናኛለሁ። ያው ለአንድ ስራ ደንበኞች በጣም አስፈላጊ ናቸው። እንደሚታወቀው አስፈላጊ ናቸው ስል ምንድነው? ስራዎችን በሚገባ ለመከወን ወይንም ደግሞ ስራዎችን በሚገባ ለመስራት ግዴታ ከደንበኞች ጋር መገናኘት ያስፈልጋል። ከደንበኞች ጋር መገናኘት ምንድነው ፍላጎታቸውን ማወቅ አለብን ደንበኞች ምን ይፈልጋሉ? ከሚፈልጉት ተነስተንስ ምን አይነት አገልግሎት ብንሰጣቸው ነው። እነዛን ደንበኞች ማስደሰት የሚቻለውን እነዚህንና መስል ነጥቦችን እናነሳለን። ስለዚህ በመጀመሪያ ደረጃ የደንበኞች ፍላጎት ለማወቅ ከፍላጎታቸው ተነስቶ ደግሞ ለደንበኞች የሚመጥን አገልግሎት ወይም ለደንበኞች የሚፈልጉትን አገልግሎት በተገቢ በተገቢው ቦታ ለማድረስ ዘወተር ወይንም ሁሌም ከደንበኞች ጋር ለማድረስ በጣም አስፈላጊ ነው። የሚሆነው ከዛ ውጪ ደበኞች ጋር ግንኙነት ካላደረግን እና ደንበኞች የሚፈልጉትን ካላወቅን ደንበኞች የሚያስፈልጋቸውን ነገሮች ወይም ማሟላት ያለባቸውን ነገሮች ካልነገርን ወይም ካልተናገርን እንደነገር እውነት ለመናገር ስራችን በአግባቡ እየከወንን ነው ለማለት ትንሽ ያስቸግራል። ምንድነው? ይሄን እያልኩ ያለሁት የትኛውም ድርጅት ወይንም የየትኛውም መስሪያ ቤት የመጨረሻ ግቡም የሆነው በአብዛኛው ለደንበኞች የተቀላጠፈ አግገልግሎት መስጠት። ጊዜውን የዋጀ ፈጣን የሆነ አገልግሎት መስጠት ነው በዋናነት የየትኛውም አገልግሎት ሰጭ ተቋም የመጨረሻ ግቡ ወይንም የመጨረሻ አላማው ሊሆን የሚችለው ማለት ነው። ስለዚህ ይሄን ለማድረግ ደግሞ ከደንበኞች ጋር ግንኙነት መፍጠር በተለያየ መልኩ ከደንበኞች ጋር በተለያየ መንገድ ግንኙነት መፍጠር በጣም አስፈላጊውና ትልቁ ነገር ነው የሚሆነው ማለት ነው። ስለዚህ ከደንበኞች ጋር በየጊዜው ግንኙነት መፍጠር ያስፈልጋል። ሁሌም በተለይ ቋሚ ደንበኞች ብለን ከምንጠራችሁ ሰዎች ጋር እዛው ካሉበት ቦታ ድረስ በመሄድ ከደምበኞች ጋር ግንኙነት መፍጠር እንዲሁም ደግሞ ቋሚ የሆኑ የጋራ ስብሰባዎችን ከእነዚህ ደንበኞች ጋር በማድረግ መረጃ በመለዋወጥ ስለ ፍላጎታቸው ማወቅ ድርጅቱ ስለሚሰጠው አገልግሎት መናገር ክፍተቶች ካሉ እነሱን መስተካከል ያለባችሁ አስተራሮች ወይም የሚያስተራርክ አስተራሮች ካሉ እነሱን ለማስተካከል ስለሚያስችል ከደንበኞች ጋር መገናኘት አስፈላጊ ነው። የምገናኘው

አመሰግናለሁ ቤትህን ምን ያህል ጊዜ ታጸዳለህ ነው የሚለው? ያው እጥዳት ይሄን ወሳኝ ነገር ነው እንደሚታወቀው እዚህ በአማካይ በቀን ውስጥ ሁለት ጊዜ ሁለት ጊዜ በአማካኝ ቤቴን ለመግደል ጥረት አደርጋለሁ ያ ማለት በተለይ የጠዋቅሙ ጊዜ ከእንቅልፍ መልስ የተወሰኑ ስራዎችን ከቆየንኩ በኋላ መጀመሪያ ጽዳት አከናውናለሁ። ከዛ በተጨማሪ ደግሞ ማታ ላይ ማታ ላይ ወይንም የቀን ስራዎቼን ጨርሼ ወደ ምኞታ ከመምራቴ በፊት ምን አደርጋለሁ? ቤቴ ንጹህ እንዲሆን ከእቅልፌ ስነሳ ንጹህ ሆኖ እንዲጠበቀኝና ቆንጆ በሆነ ቤት ለማግኘት ጽዳትን እጠብቃለሁ ማለት ነው። ስለዚህ በአማራጭ በቀን ውስጥ ሁለት ጊዜ ጽዳትን ለመጠበቅ ጥረት አደርጋለሁ ነገር ግን ነው አንዳንድ ላይ ከዚህም በላይ ጽዳት የሚያስፈልግባቸው ቀናቶች ይኖራሉ። ለምሳሌ የረጅም ሰዓት ቤት ውስጥም ይወርቅ ከሆነ ወይንም ደግሞ ቤት ውስጥ ረጅም ሰዓት ከመዋልም በተጨማሪ ብዙ ስራዎችን የሚከወኑ ከሆነ ብዙ ስራዎች ምናልባት ሙሉ ቀን የሚከወኑ ስራዎች ጋር አሉ በየጊዜው ቤት ማጽዳት አስፈላጊ ሊሆን ይችላል። እንጂ የጧቱንና የማታውን ፕሮግራም ብቻውንም የጊዜ አስቦ ዘዳት መጠበቅ ብቻውን ጠቂ ላይሆን ይችላል ማለት ነው። በአማካይ ሁለት ጊዜ ነገር ግን ደግሞ የቆሻሻውም መጠን በጣም በዛበት ሰዓት ቤት ውስጥ ለረጅም ሰዓት በመውደበት ሰዓት ቤት ውስጥም መሆኑንም ለረጅም ሰዓት የተለያዩ አይነት ቤት ሊያቆሽም የሚችሉ ስራዎችን በምሰራበት ሰዓት። ቀደም ብዬ ካነሳኋቸው ጊዜዎች በተጨማሪ ተጨማሪ ተጨማሪ ከነዛ በተጨማሪ ሁለት ሶስት ጊዜ ማጽዳት አስፈላጊ ነው የሚሆነው ወይም ግዴታ ነው የሚሆነው። ከዛ ውጪ ለማታ ወይንም ለጠዋት ብናስቀምጠው ምን ይሆናል ማለት ነው በቀላሉ ለማጥዳት እንቸገራለን ወይንም የምናጸዳበት ሰዓት አልካሚ ነው የሚሆኑት ያን ብቻ ሳይሆን ለማግዳት አስቸጋሪ ነው። በቆየ ቁጥር ቤታችን ላይ የሚኖረው ጉዳት ወይንም ቤታችን ላይ የሚኖረው ችግር እየበዛ ስለሚሄድ በአንጻራዊነት ቶሎ ቶሎ ማጽዳቱን ማስፈላጊት ስለሆነ ገደም ብዬ ባነሳኋችሁ የዚህ ሰዎች ውስጥ ቤት የማበዳለት

አመሰግናለሁ ዳቦ ማብሰል ትችላለህ ወይ? ነው እሚለው የውይይት መነሻ ሀሳብ በነገራችን ላይ ቀላል ስራ አይደለም። እንዲሁ ዝም ብለን ስናስበው በጣም ተራ ስራ ወይም ቀላል ስራ ሊመስለኝ ይችላል ግን አስቸጋሪ የሆነ ስራ ነው ለምን የራሱ የሆነ ዘዴዎች ስላሉት ማለት ነው። የዳቦ ማብሰል ስንል ቀጥታ መብሰሉን ብቻ ላይሆን ይችላል እሚይዘው ከመነሻው ጀመሮ እንደኛ እምንገዛው ዱቄት በጥንቃቄ መገዛት አለበት ያልተበላሸ ቆንጆ የሆነ ዱቄት መገዛት አለበት አንደኛው እሱ ነው። ሁለተኛው ደግሞ ያድ ለዳቦ እምንገዛው ዱቄት ሲቦካም የራሱ የሆኑ ሂደቶች ይኖሩታል የራሱ የሆኑ ሂደቶች አሉት። ሁለተኛ እምንጨማምራቸው ነገሮች አሉ ዳቦ እንዲቦካ ወይንም ደግሞ ሲበስል ቆንጆ እንዲሆን እምንጨምራቸው ግብአቶች አሉ ከዛ ውጪ ምናልባት እንዲሁ ያለምንም ግባት አብቅተነው ከሆነ ዳቦ ለመውሰድ ረጅም ጊዜ እና ጣፋጭ ላይሆን ይችላል ማለት ነው። ከዚህ በተጨማሪ ደግሞ ጣፋጭ እንዲሆን የምንፈልግ ከሆነ ከዚህ ቀደም ብዬ ካነሳሁት በተጨማሪ የምንጨምራቸው ግብአቶች ይኖራሉ ማለት ነው እንደዛ አንግባቶች ተጠቅመን ዳቦ ማብሰል እንችላለን ማለት ነው። ስለዚህ የመጨረሻው ደረጃ የሆነው ምንድነው ቀደም ብዬ ያነሷቸውን ሂደቶች ወይንም ደረጃዎች ጋለፍን በኋላ መጨረሻ ላይ ምን ነው የሚደረገው? በተለያዩ መንገዶች ያ ማለት የኤሌክትሪክ ሀይል የሚጠቀሙ ዳቦ ማብሰያዎች ወይንም ዳቦ መጋገሬያዎችን ተጠቅመን ወይንም ደግሞ እነሱን ማግኘት የማይቻልበት ሁኔታ ካለ ደግሞ እነዚህ በሳት የሳት ሳት ወይንም የእንጨት የምንለውን ተጠቅሞ መጋገር መጋገር ለመጋገሪያ የተዘጋጁ የዳቦ ማብሰያዎችን ተጠቅሞ ማድረግ ይቻላል ማለት ነው። ዳቦ ማብሰል ወይንም ዳቦ ማዘጋጀት ይቻላል ማለት ነው። ስለዚህ እንደ አጠቃላይ ዳቦ ማብሰል የሚባለው ስራ ቀላል ስራ አይደለም። በእያንዳንዱ ደረጃ በጥንቃቄ ካልተከወነ የሚፈለገውን የምንፈልገውን የመጨረሻ ግቡን ማስተካከል የማይቻልበት ሁኔታ ነው የሚኖረው ስለዚህ ጥንቃቄ ያስፈልጋል ማለት ነው። ስለዚህ እንደ አጠቃላይ ጥያቄውን ለመመለስ ያክል አዎ እችላለሁ በጣም በተደጋጋሚ ወይንም ለብዙ ጊዜ በተለይ ቤት ውስጥ ለቤት ግብአት ወይንም ቤት ውስጥ ለምንጠቀምባቸው ለተለያዩ አገልግሎቶች እነዚህን ስራዎች እከዉን ስለነበረ በአጠቃላይ እችላለሁ ማለት ነው። አመሰግናለሁ

አመሰግናለሁ የስልክ ባትሪህ ምን ያህል ይቆያል? ነው የሚለው የውይይት መነሻ ሀሳብ የስልክ ባትሪ በዋናነት በትንሹ ለሃያ አራት ሰዓት ወይንም ደግሞ ለአንድ ቀን ይቆያል በአማካይ ማለት ነው ነገር ግን ደግሞ ምናልባት ለስልክ አግብሎት ብቻና በጣም ለት ትንሽ ለሆኑ መተግበሪያዎች የምጠቀምበት ከሆነ ከዚህም በላይ ያልፋል፣ ስልክ ልውውጥ ብቻ ከሆነ ወይንም መልእክቶችን ለማስተላለፍ ብቻ እና በጣም ብዙ ባትሪ ወይንም ብዙ የስልክ ባትሪ የማይጠቀሙ የተለያዩ መተግበሪያዎችን ከሆነ የምጠቀመው ምናልባት እስከ አርባ ስምንት ሰዓት እስከ ሁለት ቀን ድረስ የመቆየት እድል አለው ማለት ነው፤ ነገር ግን አሁን ላይ ዜናዎችን የምናገኝባቸው የተለያዩ መገናኛ ዘዴዎች አሉ ወይንም እነዚህ ማህበራዊ መገናኛ ዘዴዎች ይኖራሉ እነሱም በየቀኑ ምን አዲስ ነገር አለ የሚለውን ነገር እየገባን እናረጋግጣለን እና እንደዚህ እና መሰል ተግባራት ስለምከውን ባንድ ቀን ሃያ አራት ድረስ ወይንም እስከ አንድ ቀን ድረስ መቆየት ይችላል ማለት ነው። ይሄ ስልካችን ባትሪ ረጅም ሰዓት እንዲቆይ የምንፈልገው ከሆነ በዋናነት ጥንቃቄ ማድረግ ያለብን ነገሮች አሉ በመጀመሪያ ደረጃ የምንጠቀመው ባትሪ የተሻለ ሊሆን ይገባል ማለትም ረጅም ሰዓት መቆየት የሚችል ባትሪ መሆን አለበት፣ ሁለተኛም ደግሞ ይሄን ባትሪ ስንሞላም ተመሳሳይ አይነት ጥንቃቄዎች ማድረግ አለብን ለምሳሌ ባትሪው ቶሎ እንዳያልቅ የምንፈልግ ከሆነ ከማለቁ በፊት ወይንም ዜሮ ከመድረሱ በፊት ምን ማድረግ ቀድሞ መሙላት አስር ፐርሰንት ሃያ ፐርሰንት አካባቢ ሲደርስ ምን ማድረግ ፓትሪውን ቀድሞ መሙላት አንደኛው አማራጭ እሱ ነው የሚሆነው፣ ሁለተኛው ደግሞ ፓትሪው ሙሉ ሲሆን ወይንም ደግሞ መቶ ፐርሰንት የሚባል ደረጃ ላይ በሚደርስበት ሰዓት ደግሞ የዋትሪውን እድሜ መጨመር የምንፈልግ ከሆነ ወዲያውኑ መቶ ፐርሰንት እንደደረሰ መንቀል እንጂ እንዲሁ ዝም ብሎ ለረጅም ሰዓታት ያለምንም አላማ ወይንም ያለምንም ነገር ስልካችን ሰክተን ባትሪያችን ሰክተን ቻርጅ አድርገን የምናስቀምጠው ከሆነ እሱም አንዱ የባትሪ ችግር ነው ማለት ነው ወይንም ለባትሪው መድከም ምክንያት የሚሆኑ ሁለት ምክንያቶች ናቸው ማለት ነው፤ ስለዚህ አጠቃላይ የስልክ ባትሪ ምን ያህል ይቆያል እስከ አንድ ቀን ድረስ ወይንም ሃያ አራት ሰዓት ድረስ ሙሉ ቻርጅ ከተደረገ መቆየትና የምንፈልጋቸው መተግበሪያዎች መጠቀም እችላለሁ ማለት ነው አመሰናለሁ።

አመሰግናለሁ የቢ ጎርቤቶችን ድምጽ ትሰማለህ ወይ? ነው የሚለው የተመነሻ ሀሳብ አውብ የሚገባ እሰማለሁ። በተለይ እኔ የምኖርበት አካባቢ የጋራ መኖሪያ ቤት ተብሎ የሚጠራው አካባቢ እና ባንድ ህንፃ ላይ ወይም ባንድ ግንባታ ላይ እስከ በትንሹ እስከ ሃያ ሰላሳ መኖሪያ ቤቶች የሚገኝበት ነው። ሃያ ሰላሳ መኖሪያ ቤቶች የተገኙ ቁጥጥሙ ሰዎች በጣም ተጠጋግተው ነው የሚኖሩ ማለት ነው። ሰዎች ተጠጋግተው ነው የሚኖሩ በመሃላቸው የሚኖር ምናልባት ከአንድ በላይ ግድግዳ ክፍተት ሳይኖርም ወይንም የአንድ ግድግዳ ያክል ክፍተት ነው የሚኖረው። ስለዚህ በዚህ ጊዜ ድምፆችን መስማት አለ ሁሌም ነው የሚሰማው በተለይ በተለይ ማታ ላይ የትራንስፖርት አገልግሎት በሚቋረጥበት ሰዓት። ምንም አይነት ድምጽ ከውጪ ወይንም ከመንገድ በማይሰማበት ሰዓት ወይንም በአካባቢያችን ላይ የህፃናት የሚሆን የትልቅ ሰው ድምጾች ከቤት ውጪ የማይሰሙበት ሰዓት ከጎረቤት ያለው ድምጽ በሚገባና በደንብ ነው የሚሰማው እያንዳንዱ ነገር ጎረቤት የሚደረገው ነገር ከዛኛው ጎረቤት የሚሰማበት አግባብ ነው ያለው ማለት ነው። ስለዚህ ጎረቤቶችን ድምጽ ትሰማለህ አዎ በሚገባ እሰማለሁ። ከምኖርበት ቤት አኳያ ይሄ በነገራችን ላይ ከጎርቤቶቻችን ያለው ድንጽ እንዲሰማን ከሚያደርጉት ነገሮች መካከል አንደኛው ህንፃዎቻችን የሚገነቡበት ቁሳቁስ ነው። አንዳንድ ድምጽን እዛው ይዘው የሚቀሩ ወይንም እዛው ያዝ አርገው የሚቀሩ ቁሳቁሶችን ተጠቅመን ግንባታችንን የምንከውን ከሆነ ድምፁ እዛው ቤት ውስጥ ብቻ እንዲቀር ማድረግ እንችላለን ነገር ግን ደግሞ እንደዚህ አይነት እቃዎችን ተጠቅመን የማንገነባ ከሆነ ደግሞ በተቃራኒው ምን ይኖራል ማለት ነው። ከጎን የሚወራው ወሬ ወይንም ከጎን የሚሰማው ድምጽ ያለምንም ነገር ከጎረቤት ወይንም ከጎናችን ወዳለ ሰው የሚሄድበት አግባብ አለ ማለት ነው። ስለዚህ ግንባታዎቻችን በምንገነባ ሰዓት እንደዚህ አይነት ድምጽ የማያስተላልፉ አይነት ጥሬ እቃዎችን ተጠቅመን ብንገናባ አንደኛ ሰው መስማት የሌለበትን የግል ሚስጥሮቻችንን ምን ማድረግ እንችላለን ማለት ነው እዛው ቤታችን ውስጥ ማስቀረት እንችላለን። ሁለተኛም ምንም አይነት ምንም አይነት እረብሻ እንዳይኖር በጎረቤቶቻችን ላይ በእኛ ምክንያት በእኛ ድምጽ ምክንያት እረብሻ እንዳይፈጠር ምን ማድረግ እንችላለን ማለት ነው እንደዚህ አይነት ነገሮችን መከላከል ይቻላል ማለት ነው። ስለዚህ የጎረቤቶችን ድምጽ ትሰማለህ አዎ በሚገባ እሰማለሁ። አመሰግናለሁ

አመሰግናለሁ የአካባቢው ገበያ እንዴት ነው ነው የሚለው? የአካባቢው ገበያ በጣም ቆንጆ ነው ብዙም የሚያስፈልጉ ነገሮችን ማግኘት ይቻላል። ከዚህም በተጨማሪ ቀናቶችን ከመረጠ ያ ማለት ሁልጊዜም የሳምንቱ ቀናት ሁልጊዜም ባይሆንም። በተለይ በተለይ ውስን ቀናቶች ላይ ደግሞ በጣም በተሻለ ዋጋ በተሻለ ጥራት ከዛው ምርቱ ከሚመረትበት ቦታ ላይ የሚመጡ አርሶ አዳሮች ጋር የሚፈለገውን ምርት ማግኘት ይቻላል ማለት። ነው አካባቢዬ ላይ ያለው የገበያ ሁኔታ በጣም ጥሩና ደስ የሚል ነው። የሚያስፈልገኝን ነገሮች በቀላሉ ሩቅ ቦታ ሳልሄድ እዛው አካባቢ ላይ ያለውን ገበያ ተጠቅሜ ማግኘት እችላለሁ። ከዚህ በተጨማሪ ደግሞ ቀናቶችን ከጠበቅኩኝ በተለይ በተለይ እነዚህ የበአል የሚባሉ ቀናቶች ላይ ወይንም ደግሞ ቅዳሜ ቅዳሜ ቅዳሜ የሳምንቱ መጨረሻ የማረፊያ ቀናቶች ቅዳሜ ተብሎ የሚጠራው ቀን ላይ ደግሞ በእነዚህ ቀናቶች በሰፊው የገበያ እንቅስቃሴ የሚኖርበት ነው ሰዎች ከተለያየ ቦታ ወደ ገበያ የሚመጡበት አግባብ ይኖራል ማለት ነው። ያ ማለት ከሩቅ ቦታም ቢሆን የራሳቸውን ጥሬ እቃ ይዘው ወደ ገበያ ቦታ የሚመጡበት ሁኔታ ስለሚኖር አንደኛ በተመጣጣኝ ዋጋ ከሌላው ቀን በተለየ ሁኔታ የተለያዩ ምርቶችን በተመጣጣኝ ዋጋ ማግኘት የሚቻልበት አግባብ ይኖራል። ከዚህ በተጨማሪ ደግሞ የምንፈልገውን ነገር የምንፈልገውን አይነት የትኛውንም ነገር የ ከ ከፋብሪካ የሚመረቱ ምርቶችንም ይሁን ወይንም ደግሞ ከአርሶ አደሩ መሬት ላይ ወይንም መሬት ላይ የሚበቅሉ ነገሮችን በሙሉ በእነዚህ ቀናቶች በተለየ ሁኔታ ማግኘት የሚቻልበት ሁኔታ ነው የሚኖረው ማለት ነው። ገበያ ውስጥ በብዛት የምናየው የዋጋ አይነትም እንደሚታወቀው በድርድር መሰረት ያደረገ ገበያ መር ነው ያለን ያ ማለት ምንድነው? ቋሚ የሆነ ዋጋ የለውም የመቀነስ የመጨመር ነገር አለ ከቀን ቀን ለውጦች አሉ። ሲደመርም ደግሞ የሚሸጥበትና መጀመሪያ የሚጠራበት ዋጋ ተመሳሳይ አይሆንም ስለዚህ ይሄን ይሄን ታሳቢ አድርገን ወደ ገበያ ከሄድን የተሻለ ነገር ማግኘት እንችላለን። ስለዚህ በአጠቃላይ የገበያ አካባቢው ገበያ እንዴት ነው? በጣም ቆንጆ የሆኑ ብዙ ነገሮችን በቀላሉ ረጅም ርቀት ሳንጓዝ ሳንደክም ማግኘት እንችላለን ነው። አመሰገናለሁ

አመሰግናለሁ የትንኝ መረብ ትጠቀማለህ ወይ ነው የሚለው? አዎ በሚገባ እጠቀማለሁ። በተለይ በተለይ ማታ ላይ ማታ ላይ። እነዚህን የትንኝ መረብ ካልተጠቀምኩኝ እንቅልፍ በጣም አስቸጋሪ ነው የሚሆነው። ለምን ለብዙ በሽታዎች ተጋላጭ አድርጎናል። ከዚህም በተጨማሪ ደግሞ እንቅልፋችን ረጅም ሰዓት እንደንተኛ የመረበሽ ነገር ስለሚኖር በአጠቃላይ እነዚህን የትኛው መረቦች እጠቀማለሁ ማለት ነው። በተለይ በተለይ የምኖርበት አካባቢ ላይ ውሃዎች ይደፋል ወይም ውሃ ይደፋል ከተለያዩ ግለሰቦች አማካኝነት እንደሚታወቅ ደግሞ ዋ የሚደፋ ከሆነ ያው አንኳሻ ሊሆን ይችላል። እንዲሁም ደግሞ ቆሻሻዎችም አሉ ቆሻሻዎችን በአካባቢያችን ስለሚጣሩ በእነዚህ በቆሻሻ አካባቢ ይሁን በሚደፉ ውሃዎች ምክንያት አካባቢያችን ላይ ትንኞች አይጠፉም ወይንም ትንኞች በብዛት ይገኛሉ ማለት ነው። ስለዚህ እነዚህን ትንኞች ደግሞ ምናልባት ባላስብነው ሰዓት በበራችን መስኮቱን በየትኛውም ክፍተት የሚያገኙበት ሰዓት ቤት ውስጥ የሚገቡበት አግባብ ስለሚኖር የትንኝ መረፍ እንደዚህም ትንኞች እንዳያስገባም የሚያደርግ በተለይ ምኞታ ቦታችን ላይ ወይንም የምንተኛበት ቦታ ላይ ትንኝ መረብ ካልተጠቀመን ትንሽ አስቸጋሪን የሚያደርገው ማለት ነው። ስለዚህ የተለያየ መጠን ያላቸውን የት ነኝ መረቦች እንጠቀማለን እነዚህን ከብዙ ነገሮች ገላግለውናል ብዬ አስባለሁኝ። ለምሳሌ እነዚህ ከወባ በሽታ ጋር በተያያዘ ትልቁና ዋናው መከላከያ መንገድ አንደኛው የትንኝ መረብ መጠቀም ነው የሚሆነው። ስለዚህ እሱን ለመጠቀማችን ምክንያት እኔንም ቤተሰቤንም ከእንደዚህ አይነት በሽታዎች ወይንም አደጋዎች የተከላከልንበት ሁኔታ ይኖራል ማለት ነው። ሌላኛው ደግሞ እንቅልፍን የሚረብሹ ሰውነታችን የሚባሉ የተለያዩ አይነት ትርኞች አሉ በተለይ በተለይ እንደ አካባቢያችን ቢንቢ ብለን የምንጠራቸው ትንኞች ይኖራሉ። እነሱ ትንኞች ካልተከላከልናቸው ወይንም የትንኝ መረብ ካልተጠቀሙ ነው የምትጠቀሙ እንቅልፋችን በተለየ ሰዓት እየመጡ የሚረብሹን የሚበሉን ሰውነታችን እንዲያብጥ የሚያደርጉ ጥንኞች አሉ። ስለዚህ እነሱን ልንከላከልበት የምንችል ከንጽህና ንጽህናችን ወይም የአካባቢያችን ንጽህና ከመጠበቅ በተጨማሪ የትኛውም መረቦችን በመጠቀም ነው ማለት ነው። አመሰግናለሁ

አመሰግናለሁ የቤትህ ጣሪያ ከምን የተሰራ ነው የሚለው መነሻ ሀሳቡ? የቤቴ ጣሪያ በዋናነት የተሰራው ከቆርቆሮ ነው። ከቆርቆሮ ስል ምንድን ነው? ወፍራም የሆነ የተሻለ ጥራት ያለው ቆርቆሮ ነው። ቆርቆሮው ግን እንዲሁ ጣራ ላይ ዝም ብሎ አይቀመጥም። ቆሮቆርው በስር ከብረት ከተለያየ የተለያየ መጠን ብረት የተለያየ የብረት መጠን ያላቸው ጣራውን ማስቀመጫ ብረቶች አሉ በተለያየ ክፍተት ወይንም በተለያየ መጠን የተዘጋጁ እነዛ ላይ ነው የተቀመጠው ማለት ነው። በነገራችን ላይ የቤታችን ጣሪያ ከሁለት ነገር ሊሰራ ይችላል። አንደኛው ቀድም ብዬ እንዳነሳሁት ቆርቆሮን በመጠቀም የቤታችን ጣራ መስራት ይቻላል። ከዚህ በተጨማሪ ደግሞ የቤታችን ጣሪያ ከኮንክሪት ብለን ወይንም በአርማታ ብለን የምንጠራው ከስሚንቶ ከጠጠር ከአሸዋ ውህድ አድርገን እነዚህን አቀላቅለን ከዋጋ የሚፈለገው የጥራት ደረጃ ልክ አድርገንም የቤታችን ጣሪያ ከአርማታ ልንሰራው እንችላለን። ነገር ግን ይሄን በምናደርግበት ሰዓት ምን ማድረግ አለብን? ያው እንደሚታወቀው ውሃ አይቀሬ የሚሆነው ዝናብ ይኖራል። ዘዌን በተለያየ መንገድ የቤታችን ጣራ ላይ የሚያርፍ ውሃ ይኖራል። ይህንን የሚከላከል መሆን አለበት ይህንን የሚከላከል ስንል ምንድነው? ውሃ ወደ ውስጥ ወደ ቤታችን ውስጥ የሚያፈስ መሆን የለበትም። ቀደም ብዬ ከሶስቱ ንጥረ ነገሮች ውህድ ነው የሚሰራው አርማታ ወይም ኮንክሪት ብለን የምንጠራው ነገር ማለት ነው። ያ ካልሆነ ግን ውሃ በየጊዜው እየገባ የምንቸገርበት ሁኔታ ይኖራል ማለት ነው። በተመሳሳይ ከቆርቆሮ የሚሰሩ ጣሪያዎችም ጣሪያዎቻችን በሚገጣጠሙ ሰዓት የተለያየ መጠን ያላቸው ቆርቆሮዎችን ነው የምንጠቀመው። እነዚህን ቁርቆሮዎች በምንገጥምበት ስዓት ክፍተት መኖር የለበትም። ክፍተት ካለ በመሃል ምን ይሆናል ማለት ነው። ውሃ በቀላሉ በዛ ክፍተት ማለፍ ይችላል። ወደ ቤታችን ውስጥ መግባት አይቸገርም ማለት ነው። ስለዚህ ሁሌም ቤታችን ውስጥ እየፈሰሰ የምንቸገርበት ሁኔታ ይኖራል። ለቤታችንም ጉዳት ነው የሚሆነው ለምን? ውሃ በገባ ቁጥር ውስጥ ላይ ያሉት ነገሮች እየተበላሹ ከጊዜ ጊዜ ሂደት የቤታችን እየታ እየቀነሰ ቤታችን ለተሰራባቸው ለተለያዩ ንጥረ ነገሮችም የራሱ ጉዳት ስለሚኖረው እንደዚህ አይነት ክፍተቶችን ማስወገድ አለብን ማለት ነው። እንደዛ ካደረግን ውሃ የማያስገባ ጣራ ከአርማታ ይሁን ከቆርቆሮ መስራት እንችላለን የኔ ቤት ጣራ ግን ከቆርቆሮ የተሰራ ነው ማለት ነው። አመሰግናለሁ